ጥያቄው የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው ነው የሚለው የኔ የትርፍ ጊዜ ማሳለፊያዎች ምን ምን ናቸው አንደኛ ነገር ቪዲዮ ነው የማየው ፊልም ምናምን አያለሁ ማለት ነው በስልኬ የሆነ ፊልም ምናምን አያለሁ እና የማያቸው ፊልም ደግሞ አማርኛ ፊልም ትግርኛም አንዳንዴ አያለሁ አንዳንዴ ደግሞ እንግሊሽ እንግሊሽ ፊልም አያለሁ ማለት ነው ሶስት አይነት ፊልሞችን አያለሁ ለምሳሌ ከአማርኛ ያየኋቸው ፊልሞች በጣም የወደድኩት ማለት ነው ላምባ የሚል ላምባ የሚል ፊልም አለ እና እሱን በጣም ነበር የወደድኩት ሌላኛ ደግሞ ከትግርኛ ደግሞ የወደድኩት ፊልም ገርኢሙን የሚባል አለ ፊልም ተከታታይ ምናምን ተከታታይ ሆኖ አጭር አጭር ነው ከዛም በጣም አስቂኝ አይነት ፊልም ነው ያ የምወደው በትግረኛ ማለት ነው ከእንግሊሽ በጣም የወደድኩት ፊልም ደግሞ ገር ሃንትስፖይ የሚል አለ። እና እሱ በቃ ተጀምሮ የማያልቅ በአንድ ተኩል እና ምናምን የሚያልቅ አይነት ፊልም እና በጣም ነበር እሱን የወደድኩት እና የትርፍ ጊዜ ማሳለፊያዎቼ አብዛኞች አብዛኛው ጊዜ ፊልም ማየት ነው ማለት ነው ሌላ ጊዜ ደግሞ ምን አርጋለሁ መጽሐፍ አነባለሁ እና መጽሐፍ ማንበብ በጣም ነው የምወደው በትርፍ ጊዜ ማለት ነው ካነበብኳቸው ለምሳሌ መጽሐፍቶች ከትግርኛ የሆነ ቀዛህታ የሚል አይነት መጽሐፍ አለ ልቦለድ ነው እና ደስ የሚል መጽሐፍ ነው ከአማኛ የወደድኩት መጽሐፍ ደግሞ እውነትን ፍለጋ የሚል አለ እሱ መንፈሳዊ መጽሐፍ ሆኖ በአውኖሽ ኖዳ ነው የተጻፈው። እና በጣም የወደድኩት የመሰጠኝ አይነት መጽሐፍ ነው ከሁሉም አይነት መጽሐፍቶች በላይ ማለት ነው ሶስተኛ እንግሊሽ የወደድኩት መጽሐፍ ደግሞ ዘ ግሬት ጋትስ ፒም የሚል አይነት መጽሐፍ አለ እና በጣም እሱንም ወድጄዋለሁ እና በትርፍ ጊዜ መጽሐፍም አነባለሁ ፍልም አያለሁ ፊልምም አያለሁ ማለት ነው። ሌላ ነገር ምንድነው ማርገው በትርፍ ጊዜ ማለት ነው እጽፋለሁ በራሴ ማለት ነው እራሴ የመጽሐፍ የመጽሐፍ ትሰጠዋለኝ ብዬ አስባለሁና እጽፋለሁ ስደብረኝ ስደብረኝም ሳይሆን ትርፍ ትርፍ ጊዜ ሲኖረኝ ካልኖረኝም ለነገር እጽፋለሁ ማለት ነው አንዳንዴ የሆነ ጻፍ ጻፍ የሚል መንፈስ ከተነሳብኝ እጽፋለሁ ምንም ያህል ቢዚ ሆኜ ስራ ላይ ተጨናንቄም ቢሆን እጽፋለሁ አንዳንዴ ማለት ነው አብዛኛው ጊዜ ግን ትርፍ ጊዜ ሲኖረኝ የሆነ ያሰኩበት አይነት ምናምን የሆነ ያሰብኩበት ሀሳብ ካለ ለምሳሌ ግጥም ልጽፍ እጽፋለሁ ብዬ አስቤ ከነበር ያ ግጥም ነው የምጽፈው ማለት ነው በትርፍ ጊዜ እና ይሄም አደርጋለሁ ሌላ ነገር ምንድነው የማደርገው በትርፍ ጊዜ አንዳንድ ጓደኞቼ ምናምን አገኛቸዋለሁ ማለት ነው። ከጓደኞቼ ጊዜ ማሳለፍ ደስ ስለሚለኝ ጓደኞቼን አግኝቼ ከእነሱ ጋር ጊዜ ማሳለፍ ደስ ለሚለኝ ከእነሱ ጋር ነው ጊዜ ማሳልፈው እንደውም ከሁሉም ከሁሉም በላይ ደስ የሚለኝ ከጓደኞቼ ጊዜ ማሳለፍ ነው ማለት ነው በትርፍ ጊዜ እና ትርፍ ጊዜ ሲኖረኝ ከጓደኞቼ ጋር እንገናኝና ከነሱ ጋር እንስቃለን የሆነ ነገር እናደርጋለን ምናምን ማለት ነው እና በጣም በጣም ነው ደስ የሚለኝ ከሁሉም በላይ ማለት ነው አራተኛ ማደርገው በትልፍ ጊዜ ማለት ነው ማለት የቤት ስራ ምናምን እሰራለሁ እኔ እንደ ኖርማል እንደ ልሙድ ማለት የቀን የቀን ተቀን ኑሬ የቤት ስራ ምናምን አልሰራም ወይም ትምህርት ቤት ነኝ ወይም ስራ ላይ ስለሆንኩ በቃ የቤት ስራ ሚባለው አሁን እንደ ቤት ማጽዳት ወጥ መስራት ምግብ መስራት ምናምን ሚሉትን ነገር አልሰራም ቀን ተቀን ማርገው ስራዬ ማለት ነው ግን እንትን ስሆን ግን ትርፍ ጊዜ ሲኖረኝ ግን ምንድነው ማደርገው የቤት ስራ አንዳንድ የቤት ስራዎች እሰራለሁ ማለት ነው ቤት አጸዳለሁ ቤት አሱ ባለው እንደ ዲኮር አይነት ማለት ነው ሌላ ነገር ደግሞ በጣም ምወደው ደግሞ ከቤት ስራ ወጥ መስራት ነው የምወደው በቃ ወጥ ወጥ መስራት ደስ ይለኛል እንደውም አንዳንዴ ትርፍ ጊዜም ሳይኖረኝ ማለት በማይመቸኝ ሳትሆን እኔ ራሱ አንዳንዴ ወጥ የምሰራበት ጊዜ አለ እና ወጥ መስራት ደስ ይለኛል እንደውም እሱ እንደ የትርፍ ጊዜ አሪፍ ማሰላፊያ ብዬ አስባዋለሁ ሌላኛው ደግሞ ማረጋው የእግር በእግር እራመዳለሁ በእግሬ ወደ ሆኖ ቦታ ምናምን ወደ መናፍሻ ልሆን ይችላል ወደ መዝናኛ ምናምን ልሆን ይችላል በእግሬ የመላመድ የመራመድ ልምድ አለኝ ብቻዬን ልሆን እችላለሁ ከጓደኞቼ ልሆን እችላለሁ ማለት ነው እና እሱን ነገር በጣም ነው ደስ የሚያሰኘኝ ማለት ነው የገረ ጉዞ ማለት ነው እና እሱን በማድረግ ነው

ጥያቄው የህዝብ ማመላለሻ ትጠቀማለህ ወይ? ነው የሚለው አዎ እኔ የህዝብ ማመላለሻ እጠቀማለሁ ግን አልፎ አልፎ ነው የምጠቀመው ማለቴ የህዝብ ማመላለሻ ኢትዮጵያ ውስጥ የሚገኙት እኔ በቃ ኢትዮጵያ ውስጥ አልኩ ግን በቃ እኔ ባለሁበት አካባቢ የሚገኙት የህዝብ ማመላለሻዎች ከስንት ሰዓት ናቸው የሚገኙት መሰላቹ ከሁለት ሁለት ሰዓት ጀምሮ እስከ ሁለት ተኩል ባለው ሰዓት በቃ ሁሌ ሁለት ሰዓት ሲሆን ያ የህዝብ ማመላለሻ ትመጣለች ማለት ነው ከዛ ከዛ ሰዓት ካለፈ አታገኛትም ስለዚህ አጸጋሚ ማለቴ አስቸጋሪ ይሆናል አሁንም ሁለት ሰዓት አንዳንዴ በደንብ ቶሎ ከፈጠንክ አንድ ተኩል ምናምን የምሄድበት ሰዓት አለ ወደ ስራ አንዳንዴ ደግሞ ሁለት ተኩልም አሳልፌ የምሄድበት አለ ስለዚህ እኔ በቃ ቋሚ የሆነ የስራ መውጫ ምናምን ከቤቴ የምወጣበት ሰዓት ስለሌለ አንዳንዴ በቃ አብዛኛው ጊዜ ያመልጠኛል እና ጠዋት አልጠቀምም አልጠቀምም በቃ ጭራሽኑ ጠዋት የህዝብ መማለሻ ተጠቅሜ አላውቅም መቼ ነው የምጠቀመው እንደውም እኔ ማታ ነው የምጠቀመው ማታ አስራ አንድ ሰዓት ሲሆን ነው የምትመጣው ከዛ ከስራ ስመለስ አስራ አንድ ሰዓት አንዳንዴ አገኛታለሁና ማታ አንዳንዴ አልፎ አልፎ እጠቀማለሁ የህዝብ መመላለሻ ማለት ነው ከዛ ከቀኑ ደግሞ ከስምንት ሰዓት ከስድስት ሰዓት ጀምሮ እስከ ስምንት ሰዓት ባለው ሰዓት ነው የምትገኘው ያ የህዝብ ማመላለሻው ማለት ነው በሌላ ቀን በሌላ ሰዓት አይገኝም ስለዚህ ለመጠቀም ትንሽ አስቸጋሪ ይሆናል ማለቴ ሁሌ ሁሌ በሁሉም ሰዓት ብትኖር ብትኖር ሁሉም ሰው ተጠቃሚ ይሆናል ብዬ አስባለሁ እና በዛ ምክንያት ብዙም ተጠቃሚ አይደለሁም ግን አንዳንዴ አልፎ አልፎ የማታውን አስራ አንድ ሰዓት አንዴ ሁለቴ ነው ሁለቴ ብቻ ነው የተጠቀምኩት እስካሁን ማለት ነው እና ብዙም አልጠቀምም ግን የህዝብ ማመላለሻ ደግሞ ምንድነው ጥቅማቸው እኛ ሀገር ውስጥ ታክሲ ከሆነ ታክሲ ወይ ደግሞ ራይድ ምናምን ከሆነ ትንሽ ዋጋው ይጨምራል አረ በደንብ ነው የሚጨምረው በተለይ ራይድ በደንብ ነው የሚጨምረው ትንሽ ቦታ በባስ በህዝብ ማመላለሻ ከሄድክ ሃያ ብር ምናምን የምትከፍለው በራይድ ከሆነ አንድ አራት መቶ አምስት መቶ ነው የምትከፍለው እና በጣም ልዩነት አለው ስለዚህ የህዝብን ማመላለሻ ዋጋው በጣም ነው የሚቀንሰው ስለዚህ ቢገኙ አሪፍ ነበር እና እንደውም መንግስት ይሄን አስቦ ምናምን ለሰራተኛ መንግስት ማለቴ ለሌላ ለነጋዴዎች ምናምን ደህና ነው ብዬ አስባለሁ ራይድን ቢጠቀሙ ግን ለሰራተኛ መንግስት ደሞዛቸውን ኢትዮጵያ ውስጥ በቃ አነስተኛ ነው የመንግስት ሰራተኞች ማለት ነው ስለዚህ የ የህዝብ ማመላለሻ በደንብ ተስፋፍቶ በደንብ ተጠቃሚ እንዲሆን ቢያደርግ አሪፍ ነው ብዬ አስባለሁ ምክንያቱም ምክንያቱም ማለቴ በሚፈልጉበት ሰዓት እያገኙ አይደለም ብዬ አስባለሁ ያ የህዝብ ማመላለሻ ባስ ማለት ነው ስለዚህ በደንብ ሊስፋፋ ይገባል ብዬ አስባለሁ እና እኔ አብዛኛው ጊዜ የምጠቀመው ራይድም አይደለም የህዝብም ማመላለሻም አይደለም እኔ የምጠቀመው ኖርማል ታክሲ አሉ እና እነሱ መካከለኛ ነው ዋጋቸው የሚከፈለው ማለት ነው እና እኔ በዛ ነው የምጠቀመው ሌላ ነገር ደግሞ አሁን የህዝብ ማመላለሻ ደግሞ አንዳንዴ ቆመንም ቆመው ሰውም የሚሄድበት እድል አለ ማለቴ ወንበር እንትን ሆኖና ወንበሩ ይያዝና ሰውን መቀመጫ ሲያጣ ቆሞ ምናምን የሚሄድበት አጋጣሚ አለ እና እንደውም አንዴ እዛ እየሄድኩ እኔ ቆሜ ሄጄ አውቃለሁና አይ ለኔ ችግር የለውም ማለቴ እኔ ወጣት ነኝ ስለዚህ ሌላ ትልቅ ሰው ምናምን ወንበሩ ላይ ቁጭ ቢል ችግር የለውም ግን አንዳንድ ጊዜ አሁን ትላልቅ ሰዎች ቆመው የሚሄዱበት አጋጣሚ አለ እዛ የህዝብ ማመላለሻ ላይ ማለት ነው ስለዚህ እነሱን ማለት እነሱን ተደራሽ እንዲያደርግ ቆሞ መሄድ አሁን ለትልቅ ሰው በጣም ከባድ ነው እና እነሱንም ቁጭ ብለው የሚሄዱበት እድል እንዲፈጠር የህዝብ ማመላለሻ መኪናዎች ባሶች በደንብ አገራችን ውስጥ መስፋፋት አለባቸው ብዬ አስባለሁ በቃ የግድ ነው ምክንያቱም የሀገራችን የኢኮኖሚ ሁኔታ ይታወቃል ማለት አብዛኛው አብዛኛው ሰው በቃ ትንሽ ሎው የሚባል ማለቴ በቃ በጣም በጣም ሀብታም ሰው ስላልሆነ አገራችን ውስጥ ያለው ሰው ማለት ኢኮኖሚው ትንሽ ስለሆነ እሱንም ሁሉንም ሰው የሚያማክል አይነት ነገር ቢፈጠር አሪፍ ነው ብዬ አስባለው አሁን ራይድ ነው የሚበዛው ወይስ የህዝብ ማመላለሻ ምናምን ብለን ኢትዮጵያ ውስጥ ብንቆጥር ራይድ ነው የሚበዛው ግን ኢትዮጵያ ውስጥ ደግሞ አብዛኛው ሰው ደሃ ነው ስለዚህ እንደውም ምንድነው መብዛት የነበረበት የህዝብ ማመላለሻ ባስ ነበር መብዛት በጣም እንደውም የነበረበት ስለዚህ ይሄ ማሰብ

ጥያቄው ጭንቀት ሲሰማህ ምን ታደርጋለህ ነው የሚለው? እኔ ጭንቀት ሲሰማኝ ምንድነው የማደርገው አብዛኛው ጊዜ ማለት ነው። ብቻዬን የሆነ መንገድ ላይ ረጅም መንገድ የሆነ ዝም ብዬ እሄዳለሁ ብቻዬን ማለት ነው መጓዝ ነው የምወደው። ጭንቀት ሲሰማኝ በቃ ዝም ብዬ መጓዝ እወዳለሁ ማለት ነው። ከዛ በፊት ግን ምንድነው የማደርገው ጭንቀት ሲሰማኝ ማለት ነው? ወደ ቤተክርስቲያን ነው የምሄደው። ወደ ቤተክርስቲያን ሄጄ እዛ ፀልዬ ምናምን እመጣለሁ። በቃ ወይም ባልፀልይ ራሱ በቃ አዳንዴ በጣም ሲደብረኝ አልፀለይም በቃ እግዘብሔርን ስለምን ለምንድነው? እንዲህ ወደ እኔ የተፈጠረብኝ ምናምን ብዬ ስለማስብ ምንድነው የማደርገው? በቃ ቤተክርስቲያን ሄጄ በቃ ዝም ብዬ ቁጭ እላለሁ በቃ ከዛ እዛ ያሉ ተክሎች አሉ በቃ ቤተክርስቲያን ራሱ መሄድ እኮ የሆነ ሰላም ይሰማኛል። በቃ መሄዴ ራሱ ቤተክርስቲያን ሄጄ ቁጭ ማለት በቃ ሰላም ይሰማኛል ማለት ነው። እና አብዛኛው ጊዜ ወደ ቤተክርስቲያን ነው የሚሄደው ከዛ አንዳንዴ እፀልያለሁ እዛ እፀልያለሁ አንዳንዴም አልቅሼ ምናምንም እመጣለሁ ማለት ነው። እዛም ጭንቀት ሲሰማኝ በቃ ጭንቀቴ ለእግዚአብሔር ነግሬ እዛ አልቅሼ ወቶልኝ ምናምን በቃ ስመለስ ምንም ከጭንቀት ነፃ ሆኜ ምናምን ነው የምመለሰው ማለት ነው ከቤተክርስቲያን ማለት ነው። አንዳንዴ ደግሞ ቅድም እንዳልኩት መንገድ ረጅም መንገድ ነው የምሄደው ማለት ነው። ጭንቀት ሲሰማኝ በቃ ረጅም መንገድ እሄድና ከዛ በጣም ድክም ስለሚለኝ። ከጭንቀት ጭንቀቴ ሳይሆን የማስበው ድካሜ ነው በቃ አሁን ጭንቀት ሲሰማኝ እንቅልፍም እንቢ ይለኛል እኔ ማለት ነው። ከዛ ግን ረጅም መንገድ ስጓዝ ግን በጣም ስለሚደክመኝ ከዛ ስመለስም አንዳንዴ በቃ ስመለስ ራሱ እንዴት እንደምመለስ ግራ ይገባኛል። በጣም ረጅም መንገድ ከመጓዜ የተነሳ እንዴት ወደ ቤት እንደምመለስ ራሱ ግራ ነው የሚገባኝ ማለት ነው። ከዛ ወደ ቤት ከተመለስኩ በኋላ እተኛለሁ ማለት ነው። ጭንቀቴ ረስቼ ምናምን ደክሞኝ አይደል ደክሞኝ ስለምቆይ እተኛለሁ ማለት ነው እናም በዛ ነው። ጭንቀት ሲሰማኝ እረፍት የማገኘው በቃ የሆነ ጭንቀቴን እንድረሳ የሚያደርገኝ እሱ ነው ማለት ነው። ሌላ ነገር ምንድነው የማደርገው? ጭንቀት ሲሰማኝ ማለት ነው ዝም ብዬ እንትን ሀሳቤን ወደ ሌላ ነገር ለማተኮር ነው የምሞክረው። ለምሳሌ ጭንቀት የሚባለው ስለ አንድ ነገር ስለ አንድ ነገር በጣም ማሰብ አይደለ አሁን ለምሳሌ ስለ አንድ ነገር ግን ሁሌ ጭንቀት የምንለው ስለ ነገር ማሰብ ሆኖ ግን መጥፎን ነገሩን ማሰብ እንዲህ ቢፈጠርስ? አይ እንዲህ ቢሆንስ? ምንም ነገር እኮ አናመጣም ስንጨነቅ እኮ ምንም የምናደርገው ነገር እኮ የለም። በቃ ተግባር የሌለው ድካም ነው የሚሆንብን በቃ ሆኖም ጭንቀት በቃ ከተሰማን በቃ ምንም አልሰራም ማለት ነው። እና አንዳንዴ እኔ ደግሞ ከጭንቀት እንደውም ጭንቀት ራሴ ወስጥ ራሴን ወደ ጭንቀት የማስገባ አይነት ሰው ብዙ ጊዜ አይደለሁም። ማለቴ ድሮ እንደዛ ነበርኩ በቃ በጣም ነበር የምጨነቀው ምናምን ግን ምንም አላደርግም ከዛ ለራሴ ራሴን መጉዳት እንደሆነ ሳስበው ማለት ጭንቀት ብቻ ምንም ጥቅም መጨነቅ ብቻ ምንም ጥቅም እንደሌለው ስገነዘብ ማለት ነው። ምንድነው የማደርገው? የሆነ ያስጨነቀኝ ነገር ካለ ለመፍታት እሞክራለሁ ማለቴ የሚስተካከል ነገር ከሆነ ምናምን ለማስተካከል እሞክራለሁ የማይስተካከል ነገር ከሆነ ደግሞ ምንድነው የማደርገው በቃ እረሳዋለሁ ማለት ነው። በቃ ስለዚህ የዛን ነገር ማሰብ እጀምራለሁ ሆን ብዬ ማለት ነው አንዳንዴ የሆነ መጽሐፍ ላይ እንደውም ያነበብኩት ምንድነው የሆነ ጭንቀት በጣም ስለሆነ ነገር መቀየር አንችለውም ያ ነገር መቀየር አንችልም። ስለዚህ ግን በቃ ዝም ብለን የምንጨነቅ ከሆነ ስለዛ ነገር ሀሳባችንን በጣም የሚያስቀየር ሌላ ነገር ለምሳሌ አሁን እኔ ፈተና ከሃምሳ ከሃምሳ ለምሳሌ ከመቶ በቃ ከሃምሳ በታች አግኝቼ ብወድቅ አይበለውና ከወደቁት ትምህርት መቼስ መቀየር አልችልም። አይደል ወድቄያለሁ አንዴ አይደል ስለዚህ አሁን አይ ወድቄያለሁ እኮ ትምህርት ምናምን ብዬ ከመጨነቅ ይልቅ ስለ ምንድነው የማስበው? ሌላ ከዛ በላይ ሊያጋጥመኝ ስለሚችል ነገር አንድ ከዛ በላይ የሆነ ችግር ሌላ ችግር ነው የማስበው እና ከዛ ያ አንዱን ጭንቀት እረሳዋለሁ። ከዛ ያ ሌላኛው ጭንቀት ራሴ ያመጣሁት ደግሞ በቃ ለተወሰነ ጊዜ ስለእሱ ነገር ሳስብ መፍትሄ የሚገኝበት ነገር መሆን አለበት ያ ሁለተኛው ወደ አእምሮአችን ምናስገባው ነገ መፍትሄ የምናገኝበት ነገር ሊሆን ይገባል እንጂ ሌላ ጭንቀት ነው የሚሆንብን እና እኔ የማደርገው። እንደዛ ነው ማለት ነው። ከዛ እና ሌላ ደግሞ ምንድነው የማደርገው? መጽሐፍ ነው የማነበው ወይም መንፈሳዊ መጽሐፍ በተለይ ደግሞ እኔ መጽሐፍ ቅዱስን ነው የማነበው በቃ መጽሐፍ ቅዱስ ላይ ሁሉም በቃ ለሁሉም ጥያቄያችን በእርግጠኝነት በቃ ሁሉም መልስ አለው። በቃ የሆነ ነገር አሁን አሰጨንቆን ምናምን ለምንድነው እንዲህ የተፈጠረው ምናምን ብለን ስናስብ። ግን መጽሐፍ ቅዱስ ላይ ስናነብ ምንድነው የምናገኘው? በቃ ለጭንቀታችን መፍትሄ አለው በቃ በእርግጠኝነት ማለት ነው። በቃ ባይፈታ ችግራችን ራሱ ለምን እንደዛ እንደተፈጠረብን ምክንያት አለው። ስለዚህ መጽሐፍ ቅዱስ ነው እኔ የማነበው ስጨነቅ ማለት ነው።

ጥያቄው የስልክህ ባትሪ ምን ያህል ይቆያል ነው የሚለው? የኔ የስልኬ ባትሪ ምን ያህል ነው ሚቆየው? እስከ ስምንት ሰዓት ይቆያል አሁን መቶ ፐርሰንት ከሞላ በቃ በትክክል ስምንት ሰዓት እንድጠቀምበት እጠቀምበታለሁ ማለት ነው። ግን አብዛኛው ጊዜ በቃ ስምንት ሰዓት ራሱ ሳልጠቀምበት ምናምን ለምሳሌ አሁን መቶ ፐርሰንት ከመላ አርባ ፐርሰንት ሰላሳ ፐርሰንት ምናምን ሲደርስ ነው እኔ ምሞላ ማለት ነው። እንደውም አንዳንዴ ደግሞ መራት መብራት እንዳትጠፋብኝ ምናምን እያልኩ ሰማኛ ፐርሰንትም እያለው ቻርጅ እሰካዋለሁ ማለት ነው። ግን እንደዛም እንደዛ አድርጎ ቻርጅ መሙላት ስልክን የስልክን ባትሪ እንደሚያበላሽ ከተለያዩ መረጃዎች አግኝቻለሁ ማለት ነው። ግን እንደዛም ሆኖ በቃ መብራት ኢትዮጵያ ውስጥ ትጠፋለች ብዙ ጊዜ ማለት ነው። በትግራይ አካባቢ በተለይ በጣም ነው ምትጠፋው አዲስ አበባ ይሻላል ትንሽ እንጂ በጣም ነው ሚጠፋው። እና በቃ መብራት ቢጠፋስ የሆነ ስራዬ አብዛኛው ስራዬ በስልኬ ነው እኔ ምሰራው ማለቴ በስልክ ነው ምሰራው። መጽሐፍ ማነበውም በስልኬ ነው ስራ አንዳንድ ስራ ምሰራውም በስልኬ ነው በቃ ስልኬ ለኔ ሁሉንም ስራ ነው። ስልኬ ምሰራባት ማለት ነው። እና የስልኬ ባትሪ የግድ ስልኬ ባትሪ መኖር አለበት ስራየን እንድሰራ ስልኬ የግድ ባትሪ ሊኖረው ይገባል ማለት ነው። እና ስለዚህ ሁሌ ቻርጅ እንዳይ እንዳያልቅብኝ እጠነቀቃለሁ በቃ ባትሪ ቢበላሽ ይሻለኛል ነው ምለው እኔ ማለት ነው። ስራዬ ከሚስተጓገል ይልቅ ባትሪው ቢበላሽ ይሻላል ብዬ ነው። ማስበው ግን በቃ ሁሌ አሁን እናቴ ምንድነው ምትለኝ ቤት ስልክ ቻርጅ እየሞላሽ አንዴ አትጠቅሚበት በቃ አንዴ ላንቺ ጥሩ አይደለም ማለት ቻርጅ ስልክ እየሞላ መጠቀም ላንቺ ማለቴ አደጋም ሊሆንብሽ ይችላል። ሁለተኛ ደግሞ ባትሪ ይበላሽብሻል ስለዚህ ስልክስ ቻርጅ እየሞላሽ አትጠቅሚበት ነው የምትለኝ። እኔ ግን ስልኬ ቻርጅ እየሞላ ራሱ እጠቀምበታለሁ ቅድም እንዳልኩት አብዛኛው ስራዬ በስልኬ ነው ምሰራው ስለዚህ በቃ የግድ ነው ለኔ። ስልክ በቃ ስልኬ በቀን አስራ ስምንት አካባቢ ሰዓት ነው ምጠቀመው የምር አይ አስራ ስምንት አይደለም ሌሊት ለካ እተኛለሁ ሌሊት ስምንት ሰዓት ነው ምተኛው ስምንት ሰዓት በአጠቃላይ የምተኛው አይነት እንቅልፌ ለሊት ስምንት ሰዓት ነው ስለዚህ አስራ ስድስት ሰዓት ነው ምትጠቀምበት ስልኬ ማለት ነው። እና እንደዛ ስለሆነ የግድ በቀን ሁለቴ ምናምን ባትሪ ቻርጅ መሙላት አለብኝ ስልኬ ማለት ነው። እና ባትሪዬ ስምንት ሰዓት ነው ሚቆየው ብዬ አስባለሁ። በመካከለኛ መጀመሪያ ስገዛው ግን ዛሬ ቻርጅ ብሞላው ቀኑን ሙሉ ውሎ ነገም ውሎ በሶስተኛ ቀን ነበር ምሞላው አስታውሳለሁ። በቃ ባትሪው በጣም አሪፍ ነው የስልኬ ባትሪ ማለት ነው። እንደውም አሁን ራሱ እንዲህ እየተጠቀምኩበት በጣም ነው ስራ ማበዛበት ምናምን ስልኬ እንደውም ስታክ እያረገ ነው አሁን አሁን እንደዛም ሆኖ ግን ባትሪው በጣም አሪፍ ነው። የምር በደንብ ማለቴ ዝም ብዬ የሆነ ቪዲዮ ምናምን ካላየሁበት እስከ ነገ ማለቴ አንድ ሁለት ቀን ሁለት ቀን ምናምን ይቆያል ብዬ አስባለሁ ባትሪው ቻርጅ ሳልሞላ ማለት ነው። በደንብ ይቆያል አዎ እና የባት የስልኬ ባትር ባትሪ በጣም አሪፍ ነው ብዬ አስባለሁ። ደግሞ ከአሁን በኋላ ደግሞ እንዴ በቃ እጠነቀቃለሁ ምናምን እልና ሁሌ ከዛ ከዛ ግን በቃ ምንም ማድረግ አልችልም። በቃ የሆነ ነገር ያጋጥመኛል በቃ እንደዛ እንዳላረግ አሁን ስተኛ ለምን አልሞላውም ከዛ ቀን ሙሉ መጠቀም እችላለሁ። እኮ ምናምን እላለሁ ግን ሁሌ እረሳዋለሁ ስተኛ ቻርጅ መሰካትን እረሳዋለሁ እና ስለምረሳው በቃ ዝም ብዬ ቀኑን እየተጠቀምኩበት ቻርጅ ሰክቼ ምናምን እጠቀምበታለሁ። እና ይሄ የስልኬ ባትሪ ትንሽ ጊዜው ሚቆይበት ጊዜ ትንሽ እንዲያሳጥር አድርጎታል በጣም ነው እንደው ሚያሳጥረው አሁን ሶስት ቀን ምናምን ነበር የሚቆየው አሁን በቃ ስምንት ሰዓት በመካከለኛ በአቬሬጅ ስምንት ሰዓት ነው ሚቆየው። ማለት አንዳንዴ አስራ ሁለት ሰዓት ሚቆይበት አለ አንዳንዴ ደግሞ አራት ሰዓት ቶሎ ሚያልቅብኝ ጊዜም አለ። በመካከለኛ ግን እስከ ስምንት ሰዓት ይቆያል በአሁኑ ሰዓት ያለው የስልኬ ሁኔታ ማለት ነው። ግን የስልክ ባትሪ ለማስቆየት ብንፈልግ ማለት ነው እኔ መረጃ እንዳገኘሁት እንደውም ድሮ ማረገው ነገር ማለት ነው። እኔ አሁን ስልካችን ቻርጅ ለመሙላት ካሰብን ሰላሳ ፐርሰንት ሲደርስ መሰካት አለብን መሰካት አለበት ማለት ነው። እና መቶ እስኪደርስ ድረስ ደግሞ መሙላት የለብንም እስከ ሰማንያ ፐርሰንት ማስቆየት አለብን ከዛ ሰማንያ ፐርሰንት ሲሞላ አውጥተን እንጠቀምበትና እንደዛ እንደዛ ማድረግ አለብን ማለት ነው። ከዛ ደግሞ ባትሪው ደግሞ እስከ ዜሮ እስከሚሆን እንጠቀምበት ደግሞ እና ከዛ በኋላ ዘግተን ከሞላነው የባትሪያችን ቆይታ ትንሽ በደንብ እንዲቆይልን የስልካችን ባትሪ የሚኖረው ቆይታ ይጨምራል። ብዬ አስባለሁ ማለቴ አንዳንዴ ዜሮ ሲደርስ ከዘግተን ምናምን ስንሞላ አሪፍ ነው ብዬ አስባለሁ። እና የስልኬ ባትሪ በስምንት ሰዓት ነው

ጥያቄው ምን አይነት የሙቀት መጠን ትመርጣለህ ነው የሚለው? እኔ የምመርጠው የሙቀት አይነት በዲግሪ ሴንት ግሬድ ወይም ደግሞ በኬልቪን በፈራንሃይት መግለጽ አልችልም ምክንያቱም ትንሽ ይከብዳል በዛ ለመግለጽ ግን የምመርጠው አይነት የሙቀት መጠን። ብርድ ነው እኔ ብርድ ሲሆን ነው የምወደው። ማለቴ ብርድ ሲሆን ማለት እስከ ሃያ አምስት ዲግሪ ሴንት ግሬድ ከሃያ እስከ ሃያ አምስት ዲግሪ ሴንት ግሬድ ያለውን እምመርጥ ይመስለኛል። ይሄ በግምት ነው እንደዛ ያልኩት ስገምት ነው ከሃያ እስከ ሃያ አምስት ዲግሪ ሴንት ግሬድ ግምቴ ነው እንጂ አላውቅም። ማለቴ በቃ ቅዝቅዝ ሲል አሁን የኢትዮጵያ አይነት የኢትዮጵያ ተራራማ ቦታዎች ላይ ብርድ ነው። እና ማለቴ የኢትዮጵያ አካባቢ ራሱ ብዙም ሙቀት የለም ማለት ደና የሚባል መካከለኛ የአከባቢ የኢትዮጵያ የአከባቢ አየር ሙቆቱ መካከለኛ የሚባል ነው። እና እኔ የምመርጠው አይነት ሙቀት ማለት ነው። በጣም ሙቀት እኔ አልወድም በቃ የሆነ ሙቀት ሲሆን አሁን ከሰላሳ ማለት ሰላሳ ሰባት የሆነ ከዛ በላይ ምናምን ያለው ከ ሰላሳ አምስት ማለት እስከ በቃ ከሰላሳ በላይ እኔ እምወድ አይመስለኝም። እኔ ደጋ የሆነው ቦታ ወይና ደጋ ምናምን ቦታ እምመርጥ ይመስለኛል። ደጋ ሲሆን ብርድ ነው ማለት ቆላ አካባቢ አሁን ሙቀት ነው በጣም ሙቀት ነው እና እሱን ነገር እኔ አልወድም። ብርድ ሲሆን አሁን የአዲስ አበባ የአየር የአየር አይነት ምንድነው? ብርድ ነው እንደ ብርድ ነው የሚቆጠረው እና እሱን ነገር ነው የምወደው። ማለት መካከለኛ ነው ብርድም አይደለም ሙቀትም አይደለም። ግን የአዲስ አበባ የመቀሌ ምናምን እንደዚህ አይነት የ የእንትን የሙቀት መጠን ነው የምወደው ማለት ነው። አሁን አፋር አካባቢ ኢትዮጵያ ውስጥ ማለት ነው እስከ አርባ ዲግሪ ሴንቲግሬድ ምናምን እስከ አርባ ሁለት ምናምን ይደርሳል። አፋር ውስጥ ማለት ነው በጣም ሀይለኛ ሙቀት ነው ፀሀይ ነው ምናምን ማለት ነው። እንደውም አንዴ የመሄድ እድል አግኝቼ ነበር በቃ በጣም ነው የሚያቃጥለው። እውነት እንዴት እንደሚኖሩ በቃ አዘንኩላቸው እዛ የሚኖሩ ሰዎች በቃ እንዴት እንደቻሉት ነው ግራ የገባኝ። ማለቴ አንድ ቀን ሄጄ በቃ የሙቀቱ መጠን በጣም ነበር እንድታመም ራሱ አድርጎኛል። እዛ ቦታ ሄጄ ማለት ነው እና በጣም በጣም ሙቀት ነው። አፋር አካባቢ ማለት ነው እኔ በቃ አዳማ አካባቢም እንደዛ ነው በቃ አዳማ አከባቢም ከአዲስ አበባ ትንሽ ሞቅ ይላል። ትንሽ ሞቅ እንደሚል ሰዎችም ይናገራሉ እኔም አንዴ ሄጄ ነበር። ግን እንደ አጋጣሚ ጠዋት ማታ አካባቢ ነበር የሄድኩት እና ያ ሙቀቱ ትንሽ ቀዝቀዝ ብሎ ነበር ብዙም አልሞቀኝም እዛ አካባቢ ማለት ነው ምክንያቱም ማታ ነገር ስለሄድኩ የሆነ ፀሀይም ምናምን ስላልነበር አልሞቀኝም ደህና ነበር ግን ሰዎቹ ከአዲስ አበባ ይልቅ አዳማ በጣም ሙቀት ነው ምናምን ነው የሚሉት። አዎ ሙቀት እንደሆነም ሰምቻለሁ እንደውም ዩኒቨርሲቲ ለመግባት እዛ አስቤ ነበር እና በቃ እዛ የምትገቢ ከሆነማ ብርድ ልብስ ምናምን ብዙም አያስፈልግሽም። የሆነ ጃኬት ምናምን ብዙ አያስፈልግሽም ቀለል ያለ ልብስ ይዘሽ መሄድ ያለብሽ ምናምን ተብዬ ነበር። ከዛ እንደ አጋጣሚ ወደ ሌላ አዲስ አበባ ይሻለኛል ምናምን ብዬ ቀረው እንጂ እንደዛ ብለውኝ ነበር እና አዳማ አከባቢ ሙቀት እንደሆነ ሰምቻለሁ ማለት ነው። እና እኔ የምኖርበት ቦታ ግን ሙቀቱ ተመጣጣኝ ነው በቃ ሙቀት የለም እንደውም ማለት ይቻላል መካከለኛ ነው። የአካባቢ አየሩ ምንድነው? መካከለኛ ነው ሙቀትም አይባልም ብርድም አይባልም በቃ አሁን ጠዋትና ማታ ሁሌ ብርድ ነው። ከዛ ቀን ቀን ትንሽ ፀሀይ አለ። በጣም ግን አይሞቅም መቀሌም እንደዛ ነው አዲስ አበባም እንደዛ ነው። ሌላ ቦታ የመሄድ እድል ስላላገኘው አላውቅም። መቀሌና አዳማ ግን አይደለም መቀሌና አዲስ አበባ ግን መካከለኛ ነው ተመሳሳይ ነው። እንደውም የአካባቢ አየር ይመሳሰላል መቀሌና አዳማ ማለት ነው እንደውም አዲስ መቀሌና አዲስ አበባ ልል ነው። እንደውም አዲስ አበባ ድሮ በጣም ብርድ እንደነበር ሰዎች ነግረውኛል አሁን አሁን ነው ፀሀዩ በቃ እየተቀየረብን ነው እንጂ። ድሮ በጣም ብርድ ነበር ምናምን ብለውኛል እና እኔ እንደውም ከመቀሌ ስመጣ አሃ አዲስ አበባ በጣም ብርድ ነው ምናምን ብዬ አስቤ። በቃ ብዙ ብዙ ብርድ ልብስ ጃኬት በጣም ብዙ ምናምን ከ ቀለል ካለ ልብስ ይልቅ ብዙ ጃኬት ነው ይዤ የመጣሁት ማለት ነው። እና ግን የአከባቢው አየር ከመቀሌ ብዙም የሚላያይ ሆኖ አላገኘሁትም። እናም እንደዛ ነው ደብረ ብርሃን አካባቢ ደግሞ በጣም ብርድ ነው። ብርድ እንደሆነ ጓደኞቼ እዛ አካባቢ ያሉትን ነግረውኛል። በጣም ብርድ ነው ደብረ ብርሃን ማለት ነው። አሁን አሁን ግን የ ክላይሜት ቼንጅ አለ አይደል የአየር አካባቢ ለውጥ እና እሱን ነገር እንትን ተጽዕኖ እያሳደረበ እያሳደረ ነው ብዬ አስባለሁ ለዛ ነው። ብርድ የነበረ አካባቢ አሁን አሁን ሙቀት እየሆነ ያለው ማለት ነው። እና እኔ የምወደው የሙቀት መጠን ብርዳማ ሲሆን ነው በቃ አሁን ደጋ ወይናደጋ አካባቢ ያለው ያለው የሙቀት መጠን እሱ ነው ለኔ የሚስማማኝም የምወደውም። እንደውም ከልጅነቴ ጀምሮም እዛ አከባቢ ያደኩ ልጅ ስለሆንኩ በቃ በዛ ለምዶብኝ ሙቀት በጣም ሙቀት ሲሆን አልወድም አፋር አከባቢ ያለው ሙቀት ማለት ነው።

ጥያቄው ፍየል አይተህ ታውቃለህ ነው የሚለው ፍየል አዎ አይቼ አቃለሁ ነክቼም አውቃለሁ። የፍየል ስጋና ወተት እንኳን ጠጥቼ አላውቅም። እንደ አጋጣሚ አዎ ስጋ በልቼ አውቃለሁ ወተት ወተቱን የመጠጣት እድል አላገኘሁም። ግን ፍየል አይቼ አውቃለሁ ማለት ነው። እንደውም በልጅነቴ ነው ፍየል ያየሁት ለመጀመሪያ ጊዜ ፍየል ያየሁት ሶስት አመት እያለ ነበር። ሶስት አመቴ አዎ ሶስት አመት እያለ አያቴ ጋር ሄድን። የአባቴ እናት ማለት የአባቴ አይደለም የእናቴ አባት ጋር ሄድንና ከዛ ፍየሎች አሏቸው የአባቴ የእናቴ አባት አያቴ ወንድ አያቴ ማለት ነው። ፍየሎች አሏቸው ቤቱ ቤት ውስጥ ማለት ነው። እና እና እኔ በጣም እንስሳትን በጣም ነው የምወደው በቃ ድመት ውሻ በግ ፍየል በሬ ላም ላም ምናምን እነዛ ልጆቻቸውም የፍየል ልጅ የበሬ ማለቴ የላም የላም ልጅ ምናምን በጣም ነው የምወደው። እና በቃ እና አያቴ እንደዛ የእንስሳት እንስሳትን ያራባል ማለቴ በእንስሳት ማረቢያ ነው የሚተዳደሩት። እና እርሻም አላቸው እንስሳትም ስለሚያራቡ ብዙ ፍየሎች ብዙ በሬዎች ምናምን አላቸው። እና ስሄድ ፍየል አየሁ መጀመሪያ ለመጀመሪያም ፍየል ነበር ያየሁት እና እነካታለሁ ምናምን ብዬ አለቀስኩ። እናቴ ግን የሆነ ማለት የሆነ ነገር ወይም እንዳትወጋኝ ምናምን ብላ እንዳትጎዳኝ ፍየሏን እንዳትጎዳኝ ብላ እምቢ አለችኝ እምቢ ብላ ተቆጣችኝ እኔ ግን መንካት በጣም ነበር የፈለኩት። የዛኔ ደግሞ የፍየል ልጅ ትንሽዬ አለች ስሟ አላውቅም የፍየል ልጅ ምን እንደሚባል ከዛ ትንሽዬ ናት በጣም ነው ደስ የምትለው በቃ እይዛታለሁ ምናምን ብዬ ሳለቅስ እናቴ እምቢ አለቺኝ። ከዛ አያቴ ምን አሉኝ በቃ ስታድግ እቺ ያ እቺ ፊየል ትንሽዬዋ ነካታለሁ ምናምን ያልኩትን በቃ ስታድግ ላንቺ ላንቺ ናት ይቺ አሳድግልሻለሁ ምናምን ብለውኝ እንደውም ሰጠዉኝ ነበር። እዛ ሶስት አመት እያለሁ ማለት ነው ያ ፍየሏ ማለት ነው እና እኔ በጣም ነው ደስ የሚለኝ መንካት ማለት ነው። ደግሞ ፍየል ፍየል የሆነ መልካቸው ደስ ይላል በግም እንደዛ በቃ በሬም ላምም በቃ ደስ ይለኛል ማለት ነው እኔ መንካት ደስ ይለኛል። ከዛ አንዳንዴ ለራሱ አሁን አድጌ ራሱ ማለት ነው አሁን እና ለመጀመሪያ ጊዜ ነው በሶስት አመት ያየሁት እንጂ አሁንም ጭምር አያለሁ አንዳንዴ አያለሁ እንደውም ኢትዮጵያ ውስጥ ለበአል ስለሚታረድ ለበአል የበግ ምናምን ይታረዳል እና በሬ ምናምንም ይታረዳል ግን በሬ የሚታረደው ስጋ ቤት ነው ስጋ ስጋ የሚሸጥበት ቦታ አለ። ከዛ እዛ ጋር ነው በሬ የምታርድው እንጂ አብዛኛው ሰው ለበአል የሚያርድው ኢትዮጵያ ውስጥ ባል ምናምን ሲሆን በግ ወይ ደግሞ ፍየል ገዝቶ ነው። እና ሁሌ የበአል ጊዜ ሲደርስ አውድ አመት ምናምን ሲሆን ሰው ፍየል ይዞ ወይ ደግሞ በግ ይዞ ምናምን አያለሁ እና ቤታችንም እንደዛው አንዳንዴ ስለሚታረድ ፊየልና በግ አያለሁ ማለት ነው። ተገዝቶ ምናምን እና እነዛ የሚሸጡትንም ራሱ በቃ በብዛት ይዞ ፍየልና በል ሲያልፉበት እንደውም የኛ በር ማሳለፊያ ነው ወደ ገበያ መሄጃ ነው። እና በዛ እኔ በር ላይ የባዓል ጊዜ በር ላይ ከሆንኩ ወይ ደግሞ ፎቅ ላይ ላይ ከወጣሁ ሰዎችን ሲያልፉ ፍየል ይዘው ምናምን ይዘው አያለሁ ማለት ነው እና እኔ ፍየልን የማየት እድል ብዙ ጊዜ ነው የሚያጋጥመኝ። ሁሌ በቃ እንደ አንድ አንደዬ ሁሌ የቀን ተቀን ኖሬየ ነው ማለትም ይቻላል ማለቴ እዛ አካባቢያችን ራሱ ገና አዲስ አካባቢ ነው ገና ማለቴ ከእኛ ፊት ለፊት በከብት እርባታ የሚተዳደሩ ሰዎች አሉ። እና እነሱ ፍየል አላቸው በግ አላቸው ከብቶች ምናምን ስላላቸው የማየቱ እድሉ ሁሌም ነው የማያጋጥመኝ በየቀኑ ማለትም ይቻላል። አሁን ነው አሁን ግን ለስድስት ወር ያክል ከብቶችን አላየሁም ፍየል አላየሁም በግ አላየሁም። ማለቴ ዩኒቨርሲቲ ውስጥ ነኝ በቃ እውነት ስርቤት ነው የሆነብኝ ማለት ይቻላል። ማለቴ አልወጣም ከዩኒቨርሲቲ ለዛ የፍየልን ፍየልን የማየት እድል በዚህ በስድስት ወር ውስጥ አላገኘሁም የማየቱን እድል ማለት ነው። እና ድሮ ግን አይ አይ ነበር ማለት ነው። እና እኔ ደግሞ ከሁሉም በላይ የምወዳቸው ከፍየሎች ዘንድ ነፃ የሚወልድ የሚወልዱትን ትናንሽ የፊየሎች አለ አይደል እነዛ የፊየር ልጆች በቃ እኔን እነሱን ማየት በቃ ወይኔ እንዴት ደስ እንደሚለኝ በቃ በቃ እቅፍ አድርጊ ብስማቸው ምናምን ደስ ይለኛል። በቃ የሆነ አንዳንዴ ራሱ በቃ በእጄ ምናምን እየነካካሁ ምናምን ከእነሱ ጋር እጫወታለሁ ማለት ነው። እናቴ አንቺ ጅል ነሽ እንዴ? አንቺ ትልቅ እኮ ነሽ ምንድነው? አታፍሬም ምናምን ነው የምትለኝ እንደውም እና ሽዬልኝ የማየት እድል ውስጥ ጊዜ ነው ያጋጠመኝ። ከሶስት አመቴ ጀምሮ ፍየልን እያደግኩ ነው እያየሁ ነው ያደግኩትም ማለት ይቻላል። እና እኔ ፍየል አይቼ

ጥያቄው በምንጣፍ ላይ ትቀመጣለህ ወይ ነው የምሄደው? አዎ እኔ እንደውም በመንጣፍ ላይ መቀመጥ በጣም ነው የምወደው። ኢትዮጵያ ውስጥ ማለት የተለመደው ለሙስሊም ነው ሙስሊም ነው። ሙስሊም ሆኖ። ነው ብዙ ጊዜ ምንጣፍ ላይ የሚቀመጡት እኔ ግን። ሃይማኖቴ ሙስሊም አይደለም ክርስቲያን ነኝ። ግን እኔ ምንጣፍ ላይ በቃ መቀመጥ በጣም ነው ደስ የሚለኝ ከዛ። ቆጥሮ ውጪ አንቺን ምንድነው እንድሙስሊም ነው እንዴ? ምንጣፍ ነው የምትቀመጪ ምናምን ነው የሚለኝ ከዛ ሙስሊሙን ጓደኞቼ አሉኝ። አይ ቲንክ ሳስበው ግን አሁን አሁን እነሱን ያስለመዱኝ ይመስለኛል። ምክንያቱም እኔ በቃ ሁሌ ወንበር ላይ ከመቀመጥ ይልቅ ላይ ስቀመጥ ነው ደስ የሚለኝ። ምክንያቱም ምንጣፍ ላይ ስቀመጥ የሆነ ወንበር ሲሆን በቃ አይመችም አንዳንዴ። እግሬ ኩርምት ብዬ እቀመጣለሁ አንዳንዴ ደግሞ ጀርባዬ ያመኛል ምናምን ማለት ነው። ምንጣፍ ላይ ሲሆን ግን እግሬን ዘርግቼ በቃ የሆነ ደስ እንዳለኝ በቃ ነው የምቀመጠው ማለት ነው። እና እኔ ምንጣፍ ላይ የመቀመጥ ልምድ አለኝ ምንጣፍ ባይኖር ራሱ ዝም ብዬ ሄጄ ቤት ውስጥ ማለት ነው። ዝም ብዬ መሬት ላይ እቀመጣለሁ ማለት ነው። ቤት ከዛ እናቴ ምጣፍ በጣም እንደምወድ ስለምታውቅ ሁሌ ቤታችን ምንጣፍ ይደረጋል ማለት ነው። ከ እና እኔ ከወንበሬ ልክ ከሶፋ መቀመጥ ይልቅ ምንጣፍ ላይ መቀመጥ ደስ ይለኛል ማለት ነው። እና ሁሌ ደግሞ ምንድነው የማደርገው? መጣፉ ላይ ትራስ ምናምን ይዤ ሄድና ደብተሬ የሚያስፈልገኝ አሁን ለማጥናት ምናምን ብፈልግ ምግብ ለመብላት ብፈልግ ራሱ አብረን ማንበላ ከሆነ ከወላጆቼ ምናምን ጋር ከወንድም እና እህቶቼ ጋር አብረን ማንበላ ከሆነ። ለብቻዬ የምበላ ከሆነ አሁን ከትምህርት ቤት ስመለስ ምናምን መክሰስ ብቻዬን ነው የምበላው ቁርስ ምሳ እናድራር ከወላጆቼ ጋር ነው የምበላው። ምሳ ምሳ ደግሞ ከጓደኞቼ ጋር ትምህርት ቤት ስለመሆን ከጓደኞቼ ጋር ነው የምበላው። ቁርስ እና እራት ከወላጆቼ ጋር ነው የምበላው መክሰስ ግን ብቻዬን ነው ሁሌ የምበላ ማለት ነው። ማንም ሰው ቤት ስለማይኖር ብቻዬን ነው የምበላ እና ምንድነው የማደርገው? መክሰሴን ይዤ ምንጣፍ ላይ ነው ቁጭ ብዬ የምበላ ማለት ነው። ትራስ ይዤ ይሄድና መጀመሪያ አንዱ ምን ምን እንደማደርገው እዛ መንጣፉ ላይ የሚያስፈልገኝን ነገር እንዳልመላለስ ብዬ የሚያስፈልገኝ ውሃ ውሃ ምግብ። ደብተሬን መጽሐፍ ስልኬ ምናምን ይዤ እሄድና ከዛ በልቼ እዛው ውሃዬን እጠጣለሁ እዛው ምንጣፍ ላይ። ቁጭ ብዬ ማለት ነው ትራስም ይዤ እሄዳለሁ። ከዛም ትራስ ከሌለው አይመቸኝም ምንጣፍ ላይ ዝም ብዬ አልቀመጥም ትራሽን ይዤ ነው የምሄደው ከዛ። ምግቤን እበላለሁ እዛ ውሃ ምናምን ጠጥቼ እዛው ነው በቃ ማጠና ማለት ነው። እዛ ያጥነው ምናምን አመሽና ከዛ ማታ ሲሆን ወደ እራት ወይም ወደ ራት እራት ለመስራት እነሳለው ወይ ደግሞ ራት ለመብላት እነሳለው አንዳንዴ ሌላ ሰው የሚሰራ ካለ ቤት ማለት ነው። እና እኔ ምንጣፍ መቀመጥ በጣም ነው ደስ የሚለኝ በቃ ያውቁኛል ቤት ራሱ እኔ ወንበር ላይ ወይ ደግሞ ሱፋ ላይ መቀመጥ ብዙም እንደማልሆን ያውቃሉ እንደውም ቤታችን ውስጥ ብዙም ምንጣፍ ነው ያለው። ሶስት ወይም አራት አለ ማለቴ እንደውም ብዙ የተለመደ አይደለም ክርስቲያን ሆኖ ብዙ ምንጣፍ ላይ ምንጣፍ ላይ መቀመጥ የሚቀመጥ ሰው የለም። ኢትዮጵያ ውስጥ ማለት ነው። ቤታችን ግን ክርስቲያን ነን ግን ምንጣፍ ከአራት በላይ ነው ያለው እኔ ክፍል ራሱ ሁለት አለ ሁለት ምንጣፍ አለ ክፍሌ ብቻ ማለት ነው። እና በቃ ምንጣፍ ላይ አንዳንዴ ራሱ እዛው ረስቼው እያጠናሁ ምናምን። በተለይ እያጠናሁ ከሆነ እዛው የምተኛበት ጊዜ አለ አሁን ለማጥናት ሳስብ አልጋው ቁጭ ብዬ ለማጣት የማይታሰብ ነገር ነው በቃ እንቅልፍ እንቅልፍ ነው የሚለኝ። ምንጣፍ ላይ ከሆነ ግን ትንሽ ለማምሸትም ይረዳኛል እና ምንጣፍ ላይ ቁጭ ብዬ አጠናለሁ ማለት ነው። ከዛ ሳጠና ግን አንዳንዴ እዛው ያለው እንቅልፌ በጣም ከመጣ እዛው ምንጣፍ ላይ የምተኛበት ሰዓትም አለ። በቃ ስለዚህ ምንጣፍ ለዛ ነው የምጠቀምበት ማለት ነው። ከዛ ሌላ ምንድነው? ምጣፍ የምጠቀምበት። አሁን ለመስገድ ማለቴ አሁን መስገድ እንሰግዳለን ክርስቲያንም እንሰግዳለን ማለቴ አሁን እንትን ሲሆን እኔ በሃይማኖታችን ውስጥ ሁሌ እንድንሰግድ ነው የተጻፈው። ግን እኔ ሁሌ አልሰግድም። ግን የሆነ ጾም ምናምን ሲሆን ጠዋት ጠዋት ወይ ደግሞ ማታ ማታ በተመቸን ሰዓት። እንድንሰግድ ቤተክርስቲያን ታሳስባለች። እና ጾም ላይ ሲሆን በተለይ ደግሞ የ የትንሳኤ ያለው አብይ ጾም ሲሆን በቃ ሁሉንም ክርስቲያን ነው የሚሰግደው እና ምንጣፍ ተጠቅሜ ነው እኔ የምሰግደው ማለት ነው። ሁሌ ምንጣፍ ካልተጠቀምኩ በቃ እጄ ምናምን እንትን ስለሚያመኝ በቃ ምንጣፍ ነው የምጠቀመው ማለት ነው። እና እኔ ምጣፍ ከመስገድ ጀምሮ እስከ ቁጭ ከማለት። ቀጥሎ ቀጥሎ ደግሞ ከዛ ከዛም ካለፈ አንዳንዴም ምተኛበት እዛ እረስቸው የምተኛበት ጊዜም አለና በምጣፍ ላይ አወ እቀመጣለሁ ማለት ነው። እንደውም የምጠፍ ወዳጅ ነኝ። በቃ የሚገርመው ነገር

ጥያቄው ምንድነው የሚለው ሩዝ ትወዳለህ ነው የሚለው? ሩዝ አዎ እኔ ወይኔ በጣም ነው የምወደው ሩዝ ከመጠን በላይ ነው የምወደው ማለት ነው። እንደውም እናቴ ሁሌ ስለምሰራልኝ መሰለኝ በልጅነቴም ጀምሮ ሩዝ እየበላሁ ነው ያደኩት ማለትም ይቻላል ማለቴ። እኔ በቃ ሩዝ ሁሉም እንደውም ከሁሉም ምግብ እንቁላልና ሩዝ ነው የምወደው። እንቁላልና ሩዝ በጣም ነው የምወደው ከዛ እናቴ እንደምወድ ስለምታውቅ ሁሌ ነው የምትሰራልኝ ማለት ነው። እቤት ራሱ ብዙም ቤት አባቴና እናቴ እህቶቼ ወንድሞቼ ምናምን ሩዝ በደንብ በጣም አይወድም እንደኔ ማለት ነው። እና ቤት እነሱ ለራሳቸው ሌላ ወጥ ሲሰራ ሲሰሩ ለኔ ሩዝ ተለይቶ ለብቻዬ ማለት ነው ይሰራልኛል ማለት ነው። እና እኔ ሩዝ ከመውደዴ የተነሳ ራሱ ሁሌ ትምህርት ቤት ምሳ ጠቅሼ ስለሚሄድ ጓደኞቼ ራሱ ብሩዝ በጣም እንዲወዱ አድርጌያቸዋለሁ ብዬ አስባለሁ። ማለቴ ደግሞ ሩዝ በተለያየ ሁኔታ ነው የሚሰራልኝ በተለያየ አይነት ማለት ነው። አንዳንዴ ሩዝ እናቴ ማለት ነው ባልጭ አድርጋ እንትን ካሮት ምናምን ስጋ ምናምን አድርጋ ትሰራለች። አንዳንዴ ደግሞ በርበሬ አስገብታ ምናምን ትሰራዋለች በተለያየ መልክ አድርጋ ነው ሩዝ የምትሰራው አንዳንዴ ደግሞ እንደ ሾርቧ ትሰራዋለች ሩዝ ማለት ነው። በቃ በተለያየ መንገድ ነው ሩዝን የምትሰራው ማለት ነው አንድ አይነት ብቻ አትሰራውም እናቴ ከዛ በዛም ለምሳሌ ዛሬ ሩዛ አጫ ይዤ ትምህርት ቤት ከሄድኩ በነገው ሩዝ በበርበሬ ምናምን ይዤ እሄዳለሁ ማለት ነው። በሶስተኛ ቀን ደግሞ በሾርባም ይዤ የሚሄድበት ጊዜ አለ አሁን ሾርባ እናቴ ወደ ትምህርት ቤት ይዤ እንድሄድ እሺ አትለኝም። ግን በቃ በጣም ስለምወድ እንዴትም ብዬ እንዳይፈስ ተጠንቅቄ ምናምን ቢቀዘቅዝ ራሱ ይዤ እሄዳለሁ ማለት ነው። በቃ ቃሪያ የገባበት ምናምን ደግሞ እኔ ቃሪያ እወዳለሁ ትንሽ መረር ሲል ነው የምወደው ሾርባ ሲሆን መረር ሲል ደስ ይለኛል እና እንደዛ አድርጌ ይወስዳል አንዳንዴ ደግሞ እንትን ዘቢብ ምናምን ታስገባበታለች ወይን ወይን ዘቢብ ምናምን ስታስገባበት ደግሞ አሪፍ ይሆናል ማለት ነው ሩዝን በጣም ነው የምወደው። እንደውም በቃ ከመውደዴ የተነሳ የቀን ተቀን ምግቤ የሆነ ነው እንደውም አሁን አሁን ማለት ነው። ዛሬ ራሱ ቁርሴ ሩዝ ነው የበላሁት ሩዝ ሩዝ በዳቦና በሻይ ነው የበላሁት ዛሬ ማለት ነው በቃ በቀን ትላንት ራሱ ሩዝ በልቻለሁ ከትናንት በፊት ራሱ ሩዝ በልቻለሁ ማለት ነው። የሚገርመው ነገር ደግሞ አሁን አሁን ቤት ውስጥ አይደለሁም ያለሁት ዩኒቨርሲቲ ውስጥ ነኝ ያለሁት አሁን ማለት ነው። ዩኒቨርሲቲ ውስጥ ራሱ በቃ እኔ ምንም አላውቅም ለምን እንደሆነ አላውቅም ሁሌ ወይ ሩዝ እና እንጀራ ፍርፍር ብቻ ነው ለቆስ የሚሰራ ማለት ነው። ሮዝ በዳቦ በሻይ እና እንጀራ ፍርፍር በዳቦ በሻይ ነው የሚሰጠን ሆሌ ለቁርስ ማለት ነው። እና እኔ ዳቦውን እንደውም ብዙም አልበላውም ሩዝ ሲሆን በቃ ሩዝ ሩዝዋን እና ሻይ ሻይን ጠጥቼ ነው የምመጣው ከካፌ ማለት ነው። ከዩኒቨርሲቲ ካፌ እና አሁን አሁን እንደውም በዚህ ወር በቃ በተከታታይ ጊዜ ሩዝ ሩዝ እየሰሩ ነው። ግን እየደበረኝ አይደለም ምክንያቱም ምንድነው እኔ ሩዝ በጣም እወዳለሁ ማለት ነው። ግን አሰራሩ የቤት እና የዩኒቨርሲቲ ሩዝ አሰራር በጣም ነው የሚለያየው የምር እዚህ ዩኒቨርሲቲ ውስጥ በቃ ሽንኩርት ያስገቡለታል መሰለኝ ከዛ ውሃ እና ዘይት ተደርጎ በቃ ሩዝ ጠቅጥቀው ይሰጡናል። ቤት ውስጥ ግን እንደዛ አይደለም የሚሰራው በቃ ቀለል ያ ሩዝ ራሱ ሲሰራ እናቴ እንዴት ነው የምትሰራው በቃ ካሮት አስገብታ የአበባ ጎመን አንዳንዴ ደግሞ ቆስጣም ታስገባለታለች ቀለል ያለው ሩዝ ማለት ነው ካሮት ካሮት በቃ አንድ እንትን አስፈላጊ ወደ ሩዝ በቃ ሩዝ እንደውም እናቴ ከሮት ሳታስገባ አትሰራም። ሌላን ደግሞ አንዳንዴ ደግሞ ምስር ታስገባለታለች አንዳንዴ አንዳንዴ ደግሞ ይሄ የጾም ሩዝ ከሆነ ነው ለጾም ጾም ሲሆን ሩዝ ስትሰራ በአትክልት ነው እናቴ የምትሰራው ቃሪያ ምናምን አስገብታ እንደዛ ነው የምትሰራው። አንዳንዴ እንትን ፍስክ ምናምን ሲሆን ደግሞ ሩዝ ሩዝ ካሮት የገባበትና ስጋ ምናምን አስገብታ የፍስክ ሩዝ ሲሆን እንደዛ ነው የምትሰራው። አንዳንዴ ደግሞ ሩዝ ካሮት አስገብታ ካሮት መጀመሪያ አስገብታ ምናምን መጨረሻ ሊወድ አካባቢ ሲል ደግሞ ወይን ታስገባለታለች ማለት ነው። እሱን ነገር በጣም ነው የምወደው ያ በስጋው እኔ ለነገሩ ሁሉንም አይነት ሩዝ እናቴን የምትሰራው እወደዋለሁ ግን ያው ወይን የሚገባበት በስጋ ምናምን በጣም ነው ደስ የሚለኝ ማለት ነው። እና በሾርባም አንዳንዴ ትሰራለች የሆነ ውሃ ያለው ነገር ውሃ ያለው ሆኖ በቃ አትክልት ብዙ አትክልት አስገብታ ብዙ ነገር አስገብታ ምናምን ሩዝ ትሰራለች ማለት ነው። እና በጣም ነው የሚጣፍጠው አንዳንዴ ሰው ስም የሆነ ስልስ ነገር በስልስም አንዳንዴ ትስራዋለች ማለት ነው። ያ በስልስ እንኳን ብዙም አልወደውም። ማለቴ እንዲቀየርልኝ ሁሌ ሩዝ በጣም ስለምወድ ቀየር እንዲልልኝ አስባ ነው እንደዛ የምትሰራው በቃ ቤታችን ከሰባት አይነት አሰራር አለ የሩዛ አሰራር ማለት ነው። እና በዛ ነው በጣም የምወደው

ጥያቄው? በየትኛው መተግበርያ መልእክት ትልካለህ ነው የሚለው እኔ የምጠቀመው መተግበሪያ መልእክት የምልክበት ማለት ነው። ብዙዎች ናቸው። ለምሳሌ አንደኛው በጣም የምትጠቀምበት መልእክት የሚል አለ መልእክት የሚል መተግበሪያ አለ የስልክ መተግበሪያ ነው። በቃ እንደውም አብዛኛው ጊዜ ዶውንሉድ ማለቴ አይወረድም ከአፕ ስቶር ምናምን አይወረድም በራስ በራሱ ማለት ነው። በቃ በራሱ ስልኩ ውስጥ ላይ የተጫነ አይነት መተግበርያ ነው። መልእክት የሚል ማለት ነው። በዛ አብዛኛው ጊዜ በዛ ነው መልእክት የምልከው። ግን ሌላው ደግሞ ምልክባቸው መልእክት አሉ እና ቴሌግራም ኢንስታግራም ፌስቡክ ሊንክዲን ኢሜል ሌላም በቃ እኔ በብዙ ነው መልእክቱ የምልከው ማለት ነው። ቅድም እንዳልኩት ግን በተደጋጋሚ የምጠቀመው መተግበረያ ያ ከስልክ ጋር ከስልክ ተጭኖ በቃ በራሱ ተጭኖ የሚመጣው አለ አይደል መልእክት የሚል እሱ ነው በአብዛኛው ጊዜ የምጠቀምበት ማለት ነው። ሌላ ደግሞም በጣም የምጠቀምበት በሁለተኛም ምንድነው? ቴሌግራም ነው። ቴሌግራም ላይ እኔ አሁን እንደውም ቴሌግራም ላይ ነው ብዙ ጊዜ መልእክት አሁን የማላውቀው ሰው ምናምን ሲሆን ይዞል ማለቴ የማላውቀው ሰው ምናምን ሲሆን ማለቴ ስልክ ቁጥር የሌለኝ ግን ይዘረኔሙ የማውቀው ከሆነ የቴሌግራም አካውንቱን በዛ ነው የምልከው ማለት ነው። እና እንደውም ከጓደኞቼ ምናምን ጋር የቴሌግራም አካውንት አለን ግሩፕ አለን። የሁላችንም ማለት ነው ከዛ እዛ ነው የምንላላከው ማለት ነው። የሆነ የሆነ ኢንፎርሜሽን መረጃ ምናምን ካለ ለመቀያየር። ለመላላክ ምናምን የምንጠቀምበት እንደውም አሁን በሜሴጅ እዛ መልእክት የሚለው ያ የስልክ መተግበሪያ ያለው ከስልክ ጋር መጀመሪያ የሚመጣው። አሁን መጽሐፍ ለመላላክ አይመችም። ቴሌግራም ግን መጽሐፍም ለመላላክ ምናምን ስለሚመች አብዛኛው ጊዜ እንደውም ለትምህርት የምንጠቀምበት የምጠቀምበት እኔም ጓደኞቼን ቴሌግራም የሚለው ነው ማለት ነው። እና በቴሌግራም ጥያቄ ካለን እንጠያየቃለን እዛ መጽሐፍን እንላካካለን። ፈተናም ራሱ የተለያየ ዩኒቨርሲቲ ነው የምንማረው እኔና ጓደኞቼ አስራ ሁለተኛ ክፍል ኤለመንተሪ ሃይስኩል ምናምን አብረን የነበርነው ጓደኞቼ አሁን ሁላችንም አብዛኞቻችን የተለያየ ዩኒቨርሲቲ ነው የገባነው። እና አሁን እኛ ዩኒቨርሲቲ ቀድመን ፈተና ምናምን ከጀመርን እኔ ፈተና እልክላቸዋለሁ ማለት ነው። እነሱ ቀድሞውን ከጀመሩ ደግሞ እነሱ ይልኩልኛል በቴሌግራም ማለት ነው። እና ጥያቄም በዛው እንጠያየቃለን ምናምን አንዳንዴ ደግሞ በ ጉግል በጉጉል አላ አደል የጉጉል እንትን በዛው ደግሞ በዛም ማውራት እንችላለን በቮይስ እና በቪዲዮ ማለት ነው። እና ጎግል ሚቲንግ ላይ ማለት ነው በዛ እናወራለን ማለት ነው። እና አንዳንዴ ራሱ በቴሌግራም እናወራለን ሁላችንም ተሰብስበን ምናምን በቴሌግራም ራሱ ሁላችንም የምናወራበት ጊዜ አለ በዛው መልእክት እናስተላልፋለን ማለት ነው። እንላላካለን ሌላ የምጠቀምበት የምጠቀምበት ደግሞ ኢንስታግራም ነው ኢንስታግራም ቅድም እንዳልኩት ከጓደኞቼ ጋር ምናምን በዛ ነው የምንላላከው መልእክት ማለት ነው። አሁን አሁን ግን ለምሳሌ ለወላጆቼ በተለይ በኢንስታግራም ምናምን መልእክት አልላላክም። እንደውም ኢንስታግራም ይሻላል ወላጆቼ እንጂ አይደለም ምንድነው? ቴሌግራም እንሻላለን ቴሌግራም የቴሌግራም አካውንት አባቴም እናቴም አላቸው። ግን ኢንስታግራም አይጠቀሙም ስለዚህ በኢንስታግራም መልእክት ለወላጆቼ አልልክም። ደግሞ ወላጆቼ ከ ከቴሌግራም ይልቅ ምንድነው? የሚጠቀሙት ኢሞና ፌስቡክን ነው የሚጠቀሙት። እና በቃ መልእክት መላክ ከፈለግኩ ወይ በኢሞ ነው የምልክላቸው ወይ ደግሞ በፌስቡክ ነው የምልክላቸው ግን በፌስቡክ ልኬላቸው አላውቅም እውነቱን ለመናገር። እኔ ፌስቡክ ብዙም አልጠቀምም እናም አብዛኛው ጊዜ ለወላጆቼ እንደውም ፎቶ ምናምን ለመላክ ከፈለኩ በኢም ነው የምልክላቸው ማለት ነው። እንደውም ቪዲዮ ኮል ለማውራት ራሱ እኮ ከወላጆቼ ጋር ቪዲዮ ኮል ለማውራት ከፈለኩ ምንድነው? የማደርገው በኢሞ ነው የምደውልላቸው የምደውልላቸው አብዛኛው ጊዜ ማለት ነው። በቃ እና ኢሞና እና ፌስቡክ ትንሽ ቀደም ብለው ስለመጡ ወላጆቼ ትንሽ ያውቁታል ኢንስታግራም ኢንስታግራም እኮ ያውቁታል ቴሌግራሙን ግን ብዙ አይጠቀሙበትም እንጂ። እና አብዛኛው ጊዜ እኔ የምጠቀምበት ግን በቃ ያ ከስልክ ጋር የሚጫነው አለ አይደል መተግበሪያ መልእክት የሚል እሱንና ቴሌግራም ቴሌግራም በጣም ነው የምጠቀምበት። መጽሐፍ ምናምን ለመላላክ ቅድም እንዳልኩት በጣም ነው የምጠቀምበት ቴሌግራም ከዛ ኢንስታግራም አንዳንዴ ደግሞ ኢሞ እጠቀማለሁ። ለትላልቅ ተለቅ ተለቅ ላሉ ሰዎች መልእክት ለመላክ አሁን ከፈለኩ በኢሞ ምናምን ነው የምልከው ማለት ነው። የምጠቀመው እና እሱን እሱን አለ ሊንክድኢን ደግሞ የስራ መልእክት ሲሆን ደግሞ በሊንክድኢን ነው የምጠቀመው በሊንክሌን። መልእክት እልካለሁ ማለት ነው። እና ብዙ ነው የምጠቀመው

ጥያቄው ምንድነው የሚለው ማር ትወዳለህ ነው የሚለው? እኔ አዎ ማር በጣም ነው የምወደው በጣም ማለት ነው። በቃ መግለጥም ከቃልም ያለፈ። በቃ በጣም ነው የምወደው ማር ማለት ነው። በጣም ነው የምወደው ምክንያቱም ለጤናው አሪፍ ነው። ማለቴ አሁን ለጉሮሮው ጉሮሮየ ካመኝ ምናምን ቶንሲ ቶንሲ ራሱ እኮ ማር ያሽላል የመር ማር የፈላ የፈላ ማር አፍልተህ ምናምን ወተት ወይ ደግሞ የሆነ በሼሂ ራሱ ብንጠጣው ራሱ እኮ ለቶንሲንም ራሱ ያሽላል። መድሃኒት ነው። እና ማር ለብዙ ህመሞች መድሃኒት ስለሆነ። የልብ ድከምም የማር አለ አሁን የበረሃ ማር የሚባል አለ ሌላ ሀገር ይታወቃል ወይስ አይታወቅም አላውቅም። ግን ኢትዮጵያ ኢትዮጵያ ውስጥ የበረሃ አማራለህ እንደውም ስሙ ጸደኛ ነው የሚባለው። እና ይሄ ያማር በጣም ነው ለጤና ለልብ ድካም የልብ ድካም ምናምን መድሃኒት እንደሆነ ይናገራሉ። እና እኔ በቃ ማር በጣም ነው የምወደው ማለት ነው። እንደውም ጓደኞቼ እኔ በቃ ምን እንደምወድ ስለሚያውቁ የሆነ አንዳንዴ ሁሌ ነው እኔ ማር ምገዛው። ዳቦ በማር ሁሌ ቀብቼ ነው የምበላው። እና ጓደኞቼ ራሱ ከቤት ሲመጡ ለኔ የሆነ ነገር ይዘውልኝ የሚመጡ ከሆነ በእርግጠኝነት ማር ነው ይዘውልኝ የሚመጡ ከቤት ምናምን ማለት ነው። ትምህርት ቤት አይ እኔ እኮ አሁን ዛሬ ሌላ ምሳ ነበር ለመውቃጠር ያሰብኩት ግን ፍሬ ማር ስለምትወድ ለዛ ነው ለሷ ነው ይዤላት የመጣሁት ምናምን ይላሉ ማለት ነው። እና ይሄን ያህል ነው እኔ ማር የምወደው። እኔ በቃ ቤት ራሱ ሁሌ ነው በቃ በየቀኑ ማር ሳልበላ ውዬ አላውቅም። ማለት ነው ግን ምንድነው ችግር አንዳንዴ ምንድነው የሚያጋጥመኝ? አሁን አሁን ምንድነው ማርስ ስገዛ ጤነኛ ማር በቃ ትክክለኛ ማር ለመግዛት ፈልጌ ሄድና ግን ከዛ ማለቴ ስኳር ስኳር ደባልቆ ምናምን የሚሸጡ ነጋዴዎች አሉ እና ይሄ ነገር ያጋጥመኛል ብዙ ጊዜ ማለት ነው። እኔ ሁሌ ነው ማር የምገዛው ስለዚህ ሁሌ ስለምገዛ አንዳንዴ ግን ስኳር የደባብ ትንሽ እንትን ሆኖብኛል። ምንድነው የሚባለው? ትንሽ ችግር የሆነብኝ ነው ማለት ነው። አሁን ትክክለኛ ማር አንዳንዴ ስለማላገኝ በጣም እየደበረኝ ነው። እንደውም በቃ እነዛ ከገበሬዎች ምናምን አለው አይደል? እነዛ በባህላዊ መንገድ የሚሸጡት እነሱ ነው እንደውም እኔ የምወዳቸው እነሱ ትክክለኛ ማር ነው የሚሸጡት። አይደባልቁም እነሱ ስኳር ምናምን ማለት ነው እነዛ በዘመናዊ ምናምን ብለው በማሽን ነው የሚጠራው ምናምን የሚሉት ግን በእርግጠኝነት አብዛኛው ጊዜ የገዛሁትን ሱኳር ደባልቆ የሸጡልኝ አለ። እና በዛ በዛ እንደውም አሁን አሁን ማር ማር ላይ ያለኝን እይታ እየቀየረብኝ ነው ብዬ አስባለሁ። እና እነዛ ትክክለኛ ነጋዴዎች ማር የሚሸጡትን ትክክለኛ ማር የሚሸጡትን የማግኘት ማግኘት በጣም ነው የምፈልገው ማለት ነው። እና ከእነሱ ብገዛም አሪፍ ማር እንደምገዛ አውቃለሁ። እንደውም አብዛኛው ጊዜ እኔ አሁን አንድ ደንበኛ አለኝ አንድ የምገዛው የሚሸጥልኝ ማር አለኝ። ግን እሱን መቼ መቼ ነው የሚሸጥልኝ? ጥቅምትና ጥቅምት ወርና እዛ ጉንባታ አከበባቢ ሲደርስ ነው ሌላ በሌላ ቀን አይሸጥ አይሸጥልኝም። የለውም የለውም ለራሱ ስለሌለው በዛ ወቅት ነው የሚሸጥልኝ። ከዛ አሁን ጥር ላይ ምናምን ማር ስፈልግ በጣም ነው የምትቸገረው ማለት ነው። እና ማር በጣም ነው እኔ የምወደው። ከዛ ማር ደግሞ እኔ ከእንትን አልፎ ከምግብ አልፎ ደግሞ ለፊቴ ምናምን እጠቀምበታለሁ ማለት ነው። አሁን ለከንፈር ከንፈራችን አሁን ድርቅ ካለ ወይም የሆነ መሰነጣጠቅ ምናምን ከሚያሳይ ከሆነ ማር ማር ማር ብናደርግበት አሪፍ ይሆናል። ለዛ ነው ማር በቃ ማር ብዙ ጥቅም ስላለው በጣም ለዛ ነው የምወደው ማለት ነው። ደግሞም ጣውሙም በጣም በጣም ስለሚጣፍጥ የሆነ በቃ በጣም ነው የሚጣፍጠው እና ለዛ ነው ማርም የምወደው ማለት ነው። እና ማር ከቀብቼ ከቀብች ከመቀባት አልፎ ደግሞ ወተት ውስጥ አስገብቼ የሆነ ሻይ ውስጥ ምናምን አስገብቼም ራሱ እበላለሁ ማለት ነው። ሌላ ነገር ደግሞ ምንድነው የማደርገው? ማር ማለት ነው ማር አሁን ጁስ ምናምን ማለቴ ጭማቂ ምናምን ስሰራ አሁን የሆነ ጭማቂ ስኳር ከማድረግበት ማርነው እኔ የምጠቀመው ማለት ነው። ምክንያቱም ስኳን ለጤናችን ሲበዛ ለጤናችን አሪፍ ስላልሆነ ማለት ለጤናችን ስለሚጎዳ ማር ብናደርግበት ግን ለጤናችንም አሪፍ ስለሆነ ማር ነው የምትጠቀመው ማለት ነው። እና ለዛ ነው ማር የምወደው በቃ ለጤና በጣም ጠቃሚ ነው። እንጂ አሁንም ስኳር እኮ ስኳር በጣም ነው የሚጣፍጠው እንደማር ማር አሁን ይጣፍጣል ስኳርም ይጣፍጣል ግን ማር ለጤና የተሻለ ነው። ከስኳር ይልቅ ማለት ነው። በቃ ለጤና ማር ብዙ ጥቅም ነው ያለው። ስለዚህ ማር ለዛ ነው የምወደው። እንደውም ስኳር እኔ ብዙ ጊዜ አልጠቀመም። ማር ነው የምጠቀመው ማለት ነው። እና እኔ ማር በጣም ነው የምወደው

ጥያቄው የስራ ምግቦች ታከብራለሁ ወይ ነው የሚለው? አዎ እኔ የስራ ምግባር በጣም ነው የማከብረው እንደውም በቃ የሚያከብሩ ከሚባሉ ሰዎች ውስጥ በስራዬም በቃ የሚመሰገኑ ከሚመሰግኑ ሰዎች ውስጥ አንዷ ነኝ ብዬ አስባለሁ። በቃ እኔ ሁሌ በስራዬ ምናምን በጣም አሪፍ ነኝ የስራ ምግባርን አከብራለሁ እንደውም በቃ አንዳንዴ ግዴታም ስለሆነብኝ ሳይሆን በቃ የስራ ምግባርም ማክበር በቃ ደስ ይለኛል። አከብራለሁ እና እኔ በቃ ተገድጄም ሳይሆን በፍቃዴ በፍቃዴ ደስ ብሎኝ ነው የስራ ምግባርን የማከብረው ማለት ነው። እና ይሄን ነገር ደግሞ የስራ ምግባር ማክበር ደግሞ ለራሳችን ነው ማለት። አሁን አሁን ለምሳሌ የሆነ ከደንበኞች ጋር የሚያያዝ ስራ የምንሰራ ለምሳሌ ከሆነ አሁን ደንበኛ ምናምን አሁን ሱቅ ውስጥ ሻጮች ከሆን ለምሳሌ አሁን ከደንበኛ ጋር በደንብ መግባባት አለብን አይደል? አሁን እኔ እሱን የስራ መግባት ነው አሁን ከደንበኞች ጋር በደንብ መግባባት የስራ ምግባር ነው። ግን ባይሉኝ ራሱ ይሄ የስራ ምግባር ነው ባይ ባይሎን ራሱ ከሰዎች ጋር መግባባት እወዳለሁ። እኔ በቃ አሁን ከሰዎች ጋር አለመግባባት ምን ቆይ ምንድነው ህመም ነው ብዬ አስባለሁ። እናት የአእምሮ አለመረጋጋት በቃ አሁን ሁሉ ሰው እኮ የራሱ ጥሩን መጥፎም ነገር አለው። ስለዚህ ስለዚህ ግን አንድ ሰው መጥቶ በተገባ መንገድ አለማስተናገድ ህመም ነው ብዬም ነው የማስበው። በቃ በቻልነው መጠን ከሰዎች ጋር መግባባት መሞከር አለብን። አሁን በቃ አንድ ሰው ከመጣ በአዎንታዊ አሁን የሆነ ነገር ከተናገረን የሆነ ነገር ካደረገ በአዎንታዊ መንገድ ነው ማሰብ ያለብን እንጂ ዝም ብለን በአሉታዊ መንገድ ማሰብ የለብንም። እና የስራ ምግባር አንዳንዴ ከግዴታም ግዴታ ሳይሆን በቃ ሞራል የሞራል በቃ ህሊናችን ራሱ የሚያደርገው ነገር ነው። አሁን አንዳንዴ እኮ ህሊናችን እዛ የስራ ምግባር ነው የሚባለው አይ ይሄ ምንድነው? አላከበደትም እንዴ ምናምን እንላለን በቃላችን ማለት ነው በአፋችን ግን በውስጣችን ግን ትክክል እንደሆነ እናውቀዋለን በህሊናችን ማለት ነው። ስለዚህ አንዳንዴ የስራ ምግባር ግዴታ ስለሆነብኝ ሳይሆን በቃ በህሊናዬ እንደዛ ማድረግ ስለምፈልግ ነው የማከብረው ማለት ነው። ሌላ ነገር ምን አለ? አሁን የስራ ምግባር ላይ ማለት ነው አሁን ለምሳሌ አሁን ቤት የሚያጸዳ አሁን ጸዳት ሰራተኛ ምናምን ቢኖር ለምሳሌ አሁን በደንብ የማጽዳት የስራ ምግባሩ ነው አይደል? አሁን በቃ ዝም ብሎ ሳያጸዳ ሲሄድ አሁን እኔ የጸላ ሰራተኛ ብሆንና ዝም ብዬ ሳላጸዳ ቢሄድ አሁን የስራ ምግባሬ አላከበርኩም ማለት ነው። ግን ዝም ብዬ ስራ ስለሆነ ማጽዳቱን ያ ያ ማጽዳቱን ስህተት ስለሆነ ሳይሆን ብቻ ዝም ብዬ ሳስበው ቆሽሾ ምናምን ማየት ግን በደንብ ሳይጸዳ ትቼው መሄድ ራሱ ህሊናዬ ራሱ አይፈቅድም ማለት ነው። እና የስራ ምግባር አንዳንዴ ከሊናችን ጋር እንደውም አብዛኛው ጊዜ ከሊናችን ጋር የተያያዘ ነው ብዬ አስባለሁ። ለዛ ነው የስራ ምግባርም ማከብረው ማለት ነው። እና ደግሞ የስራ ምግባር ምግባር ማክበር ከልጅነት ጀምሮ ነው የሚሆነው ብዬ አስባለሁ። ለምሳሌ አሁን አንድ ተማሪ ከልጅነት ጀምሮ የትምህርት ምግባር አለ አይደል እንደ ዩኒፎርም መልበስ በሰአቱ ትምህርት ቤት መገኘት አስተማሪዎቻችሁን አስተማሪዎችን ማክበር የቤት ስራ በአጓብ መስራት በአግባቡ ለፈትና ማጥናት ፈተና ላይ አለመኮረጅ በራሱ መስራት ማለት ነው። እና ጥሩ ውጤት ማምጣት ምናምን የትምህርት ቤት ስነምግባር ናቸው ብዬ አስባለሁ። እና አንድ ልጅ ይሄ እያደገ ያደገ ልጅ ከሆነ ሁሉንም በቃ የትምህርት ቤትን ምግባራትን እያከበረ ያደገ ልጅ ከሆነ የስራ ምግባርን የማክበር እድሉ በጣም ከፍተኛ ነው። ብዬ አስባለሁ እንደውም አብዛኛው ጊዜ ስናየው በቃ ትምርት ላይ ጎበዝ የነበረ ልጅ ሲያድግ ራሱ ስራው ላይ በጣም ጎበዝ ነው የሚሆነው። እና ይሄ የሚያመለክተን በቃ ከትንሽ የስራ ምግባርን ለማክበር ከትንሽ ልጅ ከልጅነታችን ጀምሮ እንደሚጀምር ነው የሚያሳየን። እና እኔ ራሱ አሁን የረዳኝ የስራ ምግባር የማከብርበት አሁን የረዳኝ ድሮ ልጅ እያለሁ የትምህርት ምግባርን በደንብ የትምህርት ምግባር የሚባሉት ነገሮች በደንብ ስለማከብር ነው ብዬ አስባለሁ። ምክንያቱም አሁን የዛን የትምህርት ምግባራትን ባላከብር ኖሮ አሁን የስራ ምግባርን ለማክበር በጣም ይቸግረኝ ነበር። አሁን በቃ እሱን ነገር የኔ ሀላፊነት እንደሆነ ስለተሰማኝ ስለሚሰማኝ ድሮ ትምህርት ቤት እያለሁ አሁን ራሱ የስራ መግባትን ሀላፊነት ነው። አድርጌ እንደዛ አድርጌ ነው የሚሰማኝ። ስለዚህ አሁን ላይ የስራ ምግባርን ለማክበር ብዙ አስተዋጽኦ አድርጎልኛል ብዬ አስባለሁ። እና እኔ የስራ ምግባርን ደብሮኝ ሳይሆን ማለቴ እያስጠላኝ እያስጠላኝ ምንድነው ብዬ እያማራሩኩ ምናምን ሳይሆን የስራ ምግባርም አከብሮ ከልቤ ከህሊናዬ ደስ ስለሚለኝ ነው። እሱን ነገር ለማድረግ ማለት ነው። እና ይሄ ይመስላል

ጥያቄው ምንድነው የሚለው ቃልህን ትጠብቃለህ ነው የሚለው? አዎ እኔ ቃሌን እጠብቃለሁ ብዬ አስባለሁ አብዛኛው ጊዜ እንደውም የማላደርገውን ነገር አልናገርም ከተናገርኩት ደግሞ ምንም ያህል ቢከብደኝም አብዛኛው ጊዜ አደርጋለሁ ማለት ነው። እንዴት ነው እንድህ የሚሆነው ግን ለምሳሌ አሁን ቃል የምገባው የማላደርገው ከሆነ አልገባም መጀመሪያ ቃል ቃል አልገባም መጀመሪያ ማላረግው ከሆነ ማለት ነው በቃ አስብበታለሁ አንድ ሰው ራሱ መህ ካስገደደኝ ግን ራሱ ቃል እንድገባለት ምናምን አይ በቃ አስብበታለሁ ምናምን ብዬ ነው። እንትን የምተው እንጂ በቃ ቃል ገብቼ ምናምን እማላደርግ ሰው አይደለሁም እንደውም አንዳንዴ ምንድነው በቃ በግዴታ ሰዎች ቃል ያስገቡኛል እኔን ማለት ነው። ማለቴ እኔ በቃ አይናፋርም ነኚ እኔ እንጃ ምን አላውቅም ግን በቃ አንዳንዴ ሰዎች ሲጨቀጭቁኝ እሺ ምናምን በቃ እሺ አደርገዋለሁ ብዬ ቃል የምገባው አይነት ነገር አለ። እና እሱን ሳደርግ ምንድነው የማደርገው ራሴ ራሱ በጣም ለራሴ በጣም ከባድ ሁኔታ ሆኜ ራሱ ቃል ቃል የገባኸው የገባሁትን አደርጋለሁ ማለት ነው። እጠብቃለሁ ቃሌ እና አንዳንዴ ይሄ ለኛም ጎጂ ነው ማለቴ አንዳንዴ እንደዛ ስናደርግ ለኛ የሚጎዳ አይነት ቃል ስንገባ በቃ ማድረግ እኔ በቃ እኔ እንጃ ቃል ከገባው መተው አልችልም። በቃ አረገዋለሁ ለሆነ ሰው የሆነ ነገር አረግላቸዋለሁ ምናምን ካልኩ በእርግጠኝነት ለራሴ ምንም ያህል ችግር ቢያስገባኝ ራሱ አደርጋለሁ ማለት ነው። እና በቃ ይሄ ነገር አንዳንዴ ይጎዳኛል እና ግን እኔ በቃ ቃሌን በጣም ነው የምጠብቀው እና አንዳንዴ ግን በቃ ቃልን አለመጠበቅም ችግር የለውም ብዬ አስባለሁ። እኔ እንጃ በቃ የሚጎዳን ከሆነ ወይም ግን ቃላችንን ከምናጥፍ ይልቅ ግን ወይም ቃልን አለመግባት ምንም ያህል ሰዎች ቢያስገድዱን እምቢ ማለት እምቢ ማለት መማር አለብን ብዬ አስባለሁ። እኔ ራሱ ይሄ ነገር በደንብ መማር አለብኝ ብዬ አስባለሁ ምክንያቱም አንዳንዴ ቃል ስለገባሁ ብቻ ለራሴ እየተጎዳሁ የማደርገው ነገር አለ እና ይሄን ነገር ነው እና እኔ በዚህ የምደመድመው እኔ ቃል ከገባው ቃሌን እጠብቃለሁ ብዬ ነው የማስበው ማለት ነው። አብዛኛው አብዛኛው ጊዜ ደግሞ ከጓደኞቼ ጋር ነው ይሄ የሚያጋጥመኝ የሆነ ነገር አድርጊልኝና ከዛ መጀመሪያ እምቢ ምናምን እንላቸዋለን ከዛ ግን በቃ ቃል ያስገቡኛል ሆኖ ብሎ በቃ እኔ ቃሌን እንደማላጥፍ ስለሚያውቁ ለምሳሌ አሁን እኔ ኮንሰርት የሆነ ፓርቲ የሆነ ዝግጅት ምናምን ሲኖር መሄድ አልወድም በቃ ደስ አይለኝም ግን እነሱ ምንድነው አሁን ልደት በተለይ ሲሆን በቃ የሆነ እየተንጫጫው ቦታ ምናምን ደስ ስለማይለኝ አልሄድም ነው የምላቸው። ከዛ እነሱ ደግሞ እኔን ብመጣ በጣም ደስ ለሚላቸው ሆን ብሎ ቃል ያስገቡኛል በቃ ከዛ መቅረት አልችልም እዛ ከቦታው ማለት ነው አንዳንዴ በቃ ቃል ስለገባሁላቸው ብቻ እደበረኝ በጣም እየደበረኝ ወደዛ ቦታ እሄዳለሁ ማለት ነው። ግን ምንድነው የማደርገው በቃ ግማሽ ሰዓት ራሱ አልቆይም እዛ በቃ ማለቴ አልወደውም ቦታን አንደዛ አይነት ቦታ ስለማልወድ ግን ግን ደግሞ ቃል ያስገቡኛል ሆኖ ብሎ ቃል ሳላውቀው ያስገቡኝና ከዛ እሄዳለሁ ማለት ነው። አንዳንዴ ራሱ ምንድነው የምናደርገው የሆነ እናስይዛለን የሆነ ነገር ካሸነፉኝ ምናምን ወይ ደግሞ እኔ ካሸነፍኳቸው እኔ የምፈልገውን እንዳረግ እኔ ካሸነፍኳቸው ማለት ነው እነሱ ካሸነፉኝ ደግሞ እነሱን የፈለጉትን ነገር እንዲያደርጉ ምናምን እናስይዝና በዛ እንስማማና ከዛ ሆን ብለው አጨበርብረው እራሱ አንዳንዴ ያሸንፉኛል ከዛ መጀመሪያ እነሱን የፈለጉትን ነገር እንደማድረግ ስለ ቃል ስለገባሁላቸው በቃ እንደ ቧንቡላ እንደ አሻንጉሊት በቃ የፈለጉትን እነሱን የፈለጉትን ነገር አደርጋለሁ ማለት ነው። ምክንያቱም ቃሌ መጠበቅ እኔ እንጃ እኔ በቃ ቃሌን የመጠበቅ እንትኔ በጣም ከፍተኛ ነው በቃ ሁሌ ቃል ያልኩትን ቃል እጠብቃለሁ ብዬ አስባለሁ እንደውም በቃ አንቺ የድሮ ሰው ነሽ እንዴ ምናምን የሚለኝም ሰው አይጠፋም በቃ አንዴ የሆነ ነገር ካልኩ ያ ሰው ያ ቃል ያስገባኝም ሰው ረስቶት እያለ ራሱ እኔ አልረሳም በቃ የሆነ ነገር አድርግልሃለሁ የሆነ ሰው የሆነ ነገር አደርጋለሁ ምናምን ካልኩ ያ ሰውም ቢረሳው ራሱ እኔ ቃሌን አልረሳውም በቃ አደርገዋለሁ ማለት ነው። አንተ እንዴ እንደዛ ተባብለን ነበር እንዴ ይሉኛል የሆነ ጓደኞቼ ምናምን አሁን ለምሳሌ አሳይመንት እንዲሰራላቸው ቃል ያስገቡኝና ከዛ ይረሱታል ከዛ እኔ ሰርቼ ከአንድ ሳምንት ምናምን በኋላ እሰጣችኋለሁ ከዛ ወይኔ ለካ እንደዛ ቃል ስላስገባንሽ ነው የሰራሽው አረ ፍሬ ምንድነው አንቺ በቃ እንደዚህ እንደማትሆን እኛ እኮ እየቀለድን ነበር ምናምን ይሉኛል ማለት ነው። ሰርቶት ይመጣል አሳይመንቱን ሲቀልዱ ምናምን ቃል ያስገቡኝን ራሱ እኔ በቃ እነሱ ረስተውት እኔ ሳልርሳ ሰርቼ ምናምን እወስድላቸዋለሁ ማለት ነው። እና እኔ በጣም ቃሌን የምጠብቅ አይነት ሰው ነኝ ብዬ አስባለሁ

ጥያቄ ምንድነው የሚለው ማንቂያ ሰዓት ትጠቀማለህ ወይ ነው የሚለው? አዎ ማንቂያ ሰዓት እኔ እጠቀማለሁ ግን ችግሩ ተነስቼ አላውቅም በማንቂያ ሰዓት ነው። ሁሌ ነው የምጠቀመው አሁን ራሱ ዛሬ መጀመሪያ ስድስት ሰዓት ሞላው የሌሊቱ ስድስት ሰዓት ማለት ነው ከዛ ሰባት ሰዓት ሞላው። ከዛ በድጋሜ ስምንት ሰዓት ሞላው ግን አልተነሳሁም ማለት ነው በቃ አጠፋዋለሁ። ማለቴ በእንቅልፍ ልቤ ምናምን ተነስቼ አጠፋዋለሁ ሁሌ ነው ግን ማንቂያ ሰዓት የምጠቀመው እኔ በቃ በማንቂያ ሰዓት ከእንቅልፌ ተነስቼም አላውቅም ማለት ይቻላል። እንዴት ነው አሁን እሞላና አሁን ሌሊት ተነስቼ አጠናለሁ ወይ ደግሞ ሌሊት ተነስቼ የሆነ ስራ እሰራለሁ ምናምን እልና ግን በቃ ድክም ነው። የሚለኝ በቃ ማታ የፈለኩትን ስራ ሰርቼ ጨራርሼ ካልተኛሁ በቃ ለሌት ተነስቼ የሆነ ስራ እሰራለሁ ማለት በቃ የማይታሰብ ነገር ነው። የምር ለኔ የማይታሰብ ነገር ነው። በቃ አልሰራም በቃ ሁሌ እዛ ላይ በቃ ድካም አለኝ። ማንቂያ ሰዓት ተጠቅሜ ተነስቼ ሌሊት ምናምን አልሰራም ማለት ነው። እና ምንድነው የማደርገው እኔ ስራ ካለኝ አሁን የሚሰራ ስራ ምናምን ካለኝ ምንድነው ማረገው? ሁሌ ጨራርሼ ምናምን ነው መተኛት አለብኝ እንጂ ማንቂያ ሰዓት ሞልቼ ተነስቼ ምናምን ልስራው ብል በቃ ሁሌ ስራዬ ውጤታማ አይሆንም ማለት ነው። ምክንያቱም እተኛለሁ በጣም እንቅልፋም ነኝ። ማንቂያ ሰዓትም ሞልቼ ራሱ በቃ ስለምተኛ። አዎ እሰማዋለሁ እኮ ያ ማንቂያ ሰአቱን ግን በእንቅልፍ ልቤ ተነስቼ ምናምን አጥፋዋለሁ። በቃ እንዴት እንዳጥፋሁት ራሱ ጠዋት በቃ እኔ ራሴ በጣም ነው የሚገርመኝ። እና ይሄ ነገር ይሄ ነገር በጣም እያሳሰበኝ ነው አሁን ሰዓት ላይ ማለት ነው። እና አሁን አሁን ምን እያሰብኩ ነው? ማንቂያ ሰዓት በጣም የሚረብሽ አይነት ማንቂያ ሰዓት ባረግ አሁን ምናልባት መነሳት እችል ይሆን ወይ ብዬ ደግሞ አስባለሁ። አሁን የኔ አሁን ጓደኞቼ እንደው ምንድነው ያሉኝ ዶርም ውስጥ ማለት ነው። የኔ ያንቺ የማንቂያ ሰዓት እኮ የማንቂያ ሰዓት የማንቂያ ደወል ሳይሆን እንቅልፍ እንቅልፍ የሚያስተኛ አይነት። ማንቂያ ሰዓት ነው ያለሽ የሚያስተኛ ነው ነው የሚሉኝ ለምንድነው እንደዛ ያሉኝ? በፒያኖ ነው ፒያኖ ሆኖ የፒያኖ ሙዚቃ ነው። የፒያኖ መሳሪያ ሆኖ ሙዚቃ ነው እና እሱን እንቅልፍ ነው እንደውም በደንብ እንዲወስድ የሚያደርገው እንጂ። አያስነሳም ከእንቅልፍ አያነቃም ምናምን አሉኝ። ከዛ እኔ ግን በቃ ያ ፒያኖም እኮ እሰማዋለሁ ያ የመንቂያ ሰዓት ደወሉ ፒያኖ ነው የፒያኖ መሳሪያ ነው ግን እሰማዋለሁ እሱንም ከዛ አነሳለሁ እኮ። ተነስቼ ግን አጠፋዋለሁ ነው ችግሩን የኔ አሁን ችግሩን ፒያኖ መሆኑ ሳይሆን በቃ ተነስቼ በእንቅልፍ ልቤ ማጥፋት ነው ችግሬ ማለት ነው። ከዛ እንደውም አሁን አሁን ምንድነው ያሰብኩት? አይ በቃ ልቀይረው ምናምን ብዬ ቀየርኩት ያ የማንቂያ ሰዓት ደውሉ ማለት ነው ከዛ የሆነ ዶሮ አረኩት። ዶሮ አሁን ጠዋት ጠዋት ይጮህ የለ ከዛ በጣም ነው የሚያስነሳኝና። አይ በቃ የደወል ሙዚቃ ላድርገው የደወል የዶሮ ያ ዶሮ የሚያወጣው ድምጽ ላደርግ እሱን ለምን አላደርገውም ምናምን ብዬ? እሱን አረኩት ከዛ እሱን አድርጌ ራሱ መነሳት አልቻልኩም። በቃ ከአጠገቤ ነው ስልኬን የማስቀምጠው ከዛ በቃ ሳልነሳ ከእንቅልፌ ሳልነሳ ምናምን አጠፋዋለሁ ማለት ነው። ያ የደሮውን ድምጽ ራሱ በቃ አሁን የተረዳሁት ምንድነው? በቃ ከልቤ አይ መነሳት አለብኝ ብዬ ካላሰብኩ አእምሮዬን እንደዛ ብዬ ካላሳመንኩት ምንም ባረግ እንደማልነሳ ነው የገባኝ በቃ። ጭራሽ አንዳንዴ ምንድነው የምሞክረው? የማንቂያ ሰዓት ደወሉን አሁን አጠገቤ ላይ የሆነ ጠርቤዛ አለ እዛ ነው ስልኬን የማስቀምጠው እዛ ከእንቅልፌ አጠገብ ማለት ነው። ከአልጋዬ አጠገብ ጠርቤዛ አለ ስልኬን እዛ ነው የማስቀምጠው እና ሳልነሳ ነው ከእንቅልፌ ሳልነሳ በእንቅልፍ ልቤ ነው የማጠፋው የማንቂያ ሰዓቱ ማለት ነው። እና ምን አደረኩ በቃ ከእኔ ራቅ ላድርገውና በጣም ሲረብሸኝ ከተነሳሁክ እንቅልፌ አንዴ ከተነሳሁ በዛው አልተኛም ምናምን ብዬ አሰብኩ። ግን እሱንም አልሰራም። በቃ አንዴ ከተኛሁ እኔ ተነስቼም በቃ አጥቼ እተኛለሁ። በቃ እሱንም ስላልሰራ አሁንም በቃ በቃ የመጨረሻ ውሳኔ ላይ የደረስኩት ምንድነው? እኔ አንዴ አምሮዬን ካላሰማንኩት በስተቀር ከእንቅልፌ መነሳት እንደማልችል ነው ምንም የመንቀሳት ብትጠቀምም ምናምን እንደማልነሳ ነው የገባኝ ማለት ነው። ምክንያቱም ፈተና ላይ ሲሆን ማለት ነው አንዳንዴ የማንቂያ ሰዓት ሳልጠቀም ራሱ መሃል ላይ በቃ ስምንት ሰዓት ላይ ሌሊት ምናምን እነሳለሁ በቃ። ለማጥናት ሲሆን በቃ ፈትና ነገ የመጨረሻ ፋይናል ምናምን ሲደርስ በቃ ሳልወድ በግዴ እነሳለሁ በቃ እንዴትም ብዬ እነሳለሁ። ማንቂያ ሰዓት ሳልጠቃም ምናምን ማለት ነው እና የገባኝ ምንድነው? አእምሮዬ በደንብ ማሳመን አለብኝ እነሳለሁ ብዬ የግድ ማሳመን አለብኝ እንጂ የማንቂያ ሰአቱን

ጥያቄ ምንድነው የሚለው? ቤተሰብ ምን ያህል ጊዜ ይሰበሰባል ነው የሚለው። ቤተሰብ ምን ያህል ጊዜ ነው የሚሰበሰበው በቤታችን ውስጥ ቤተሰብ የሚሰበሰበው ማለት ነው አባት እናት ልጆች ምናምን ከሆነ በየቀኑ ነው የምንሰበሰበው ቤት ውስጥ ማለት ነው። እንዳጠቃላይ አሁን ከ አክስት አጎት በቃ እንደ አጠቃላይ እንደ ቤተሰብ ከሆነ ግን ከአባት እናት ልጆች ውጪ ከሆኑ ያሉትን ግን በቃ ማለቴ በበዓል ጊዜ በዓል ሲሆን ነው የምንሰበሰበው እንጂ ሁሌ አንሰበሰብም። ወይም የበአል ጊዜ ወይ ደግሞ የሆነ ሰርግ ምናምን ካለ የሆነ የቤተሰብ ዝግጅት ምናምን ካለ ወይ ደግሞ ሌላ ደግሞ እንደ ክርስትና ምናምን ካለው የሆነ በቃ ዝግጅት ነገር ካለ ነው የሚሰበሰቡት። እንደ ቤት ሰው እንደ አሁን አጎቴ፣ አክስቶቼ፣ አጎቶቼ፣ አክስቶቼ ምናምን የሚሰበሰቡት እና አያቶቼ ምናምን የሚሰበሰቡት እንደዛ በበዓል ጊዜ ምናምን ሲሆን ቅድም እንደጠቀስኩት ነው። ቤተሰብ ግን ስንል አባት እናት ልጆች ምናምን ሲሆኑ ግን አሁን ቤታችን ጠዋትና ማታ ነው የምንሰበሰበው ማለት ነው። አባቴና እናቴ ስራ ነው የሚውሉት እኔ ደግሞ ትምህርት ቤት ነው የምሄደው። እህትና ወንድሞቼም እንደዛው። ቤተሰብ ስለሚሄድ ትምህርት ቤት ስለሚሄዱ መቼ ነው ሁላችንም የምንሰበሰበው ጠዋት ጠዋት መጀመሪያ ቁርሳችን ለመብላት እንሰበስባለን። ምሳ አንገናኝም። እኛ ትምህርት ቤት ነው ምንበላው ምሳ ወላጆቼም ምሳቸውን ይዘው ነው የሚሄዱት ወደ ስራ እዛ ስራቸው ነው የሚበሉት። ከዛ ማታ ደግሞ ሁለት ስአትተኩል ምናምን ሶስት ሰዓት ሲሆን ለአራት እንሰበሰባለን ማለት ነው። አባት እና እናቴ አንድ ሰዓት ነው ከስራ የሚመለሱት። ከዛ ሁለት ተኩል ምናምን ሁሌ በቃ ሁለቱ ተኩል የቤተሰባችን ቤተሰብ ሆነን እንሰበሰባለን ማለት ነው። እራት ለመብላት እና በዚህ ቅድም እንዳልኩት በዚህ በዚህ ሰዓት የምንሰበሰበው ማለት ነው። እኔ ግን በጣም ደስ የሚለኝ ደግሞ መቼ ነው የበአል ጊዜ ሲሆን የበአል ጊዜ ሲሆን ግን በቃ አጎቶቼ አክስቶቼ ምናምን ሁሉ እነ አያቶቼ የአባቴና የእናቴ አያቶች ወላጆች ስለሚመጡ ቤታችን በጣም ሰዎች በቃ በሰዎች በቃ ይሞላል እና በቃ ደስ ነው የሚለኝ። በዓል ሲሆን በጣም ነው ደስ የሚለኝ እና አብረን ለበአል ሁሌ አብረን ነው የምናከብረው። አያቶቼ እንደውም አንዳንዴ ካልመጡ ደግሞ እኛን እንሄዳለን ወደ እነሱ ማለት ነው። እኛ ወደ እነሱ እንሄዳለን። አንዳንዴ ደግሞ ወደ ቤታችን እንመጣለን ማለት ነው። እና ይሄ ቤተሰብ ቤተሰብ የምንሰበስበት ጊዜ በቃ እንትን የሆነ ፊክስድ የሆነ ማለቴ ቋሚ የሆነ ቁጥር የለውም። ይሄን ያህል ነው የምንሰበሰበው ምናምን ብዬ መግለጽ አልችልም። ግን በቃ በቀን ሁለቴ አባቴ፣ እናቴ፣ እህቶቼ፣ ወንድሞቼ ምናምን እና እኔ ከሆን በቀን ሁለቴ ነው የምንሰበሰበው። የምንሰበሰበው ማለት ነው ከአጎቶቼ፣ ከአያቶቼ ምናምን ጋር ግን ምናልባት በወር አንዴ እንሰበሰባለን ብዬ አስባለሁ። በቃ የሆነ ዝግጅት ምናምን ካለ የግድ እንሰባሰባለን እንጂ ለብቻ አናከብርም። ለብቻ የሚባል ነገር የለም። እና የሆነ ፕሮግራም ሲኖር የሆነ ዝግጅት የቤተሰብ ዝግጅት ምናምን ሲኖር እንሰባሰባለን ማለት ነው። ደግሞ አይጠፋም የሆነ ዝግጅት አይጠፋም እንደውም በቃ በወር አንዴ ወይም ሁለቴ የግድ እንገናኛለን ማለት ነው። እንደውም የተለያየ ቦታ ነው የምንኖረው አሁን እኛ መቀሌ ነው የምንኖረው። አሁን ላይ እኔ መቀሌ አይደለሁም ግን ወላጆቼ ምናምን እህቶቼ መቅሌ ነው የሚኖሩት። አሁን እኔ በዚህ አመት ወደ ሌላ ቦታ ሄጃለሁ እንጂ ወላጆቼና እህቶቼ ምናምን መቀሌ ነው የሚኖሩት። ከዛ የበአል አያቶቼ ምናምን ደግሞ ሌላ ቦታ ላይ አድግራት ምናምን የሚባለው ነው የሚኖሩት። አጎቶቼ፣ አክስቶቼም መቀሌ ሆኖ ግን ሩቅ ነው አንድ ሁለት ታክሲ ምናምን አለው እና ሩቁም ሆኖ ግን በቃ የሆነ ዝግጅት ምናምን ሲኖር በዓል ምናምን ሲኖር ተሰባስበን ነው የምናከብረው ማለት ነው እንጂ ዝም ብሎ እኛ ቤታችን ብቻ እነሱ ቤታቸው ምናምን ሆኖ አናከብርም። እና በቃ ሁሌ የበአል ጊዜ ሲሆን አብረን ነው የምናከብረው ማለት ነው። ሌላ ደግሞ አንዳንዴ ደግሞ አያቶቼ ምንድነው ሁሉንም ልጆቻቸውን ምናምን ይጠራሉ። እና ከዛ የዛኔ እንድንሰባሰብ እንደውም ምክንያት ይሆናል ይሆነናል ብዬ አስባለሁ። ሲጠሩን ማለት ነው ሆም ብለው ነው እንደውም አያቶቼ የሚጠሩን በደንብ ጊዜ እንድናሳልፍ ምናምን ብለው ማለት ነው። እና አሁን አያቴ እንደውም የአባቴ አባት ብዙ ልጆች ነው የወለዱት። በቃ አስራ አምስት ምናምን ነው የወለዱት እና የአባቴ ወንድሞች እህቶች ምናምን በጣም ብዙ ነው እና ስንሰባሰብ በደንብ እንዳውቃቸው ያደርገኛል ማለት ነው እና ቤተሰባችን በወር ሁሉንም ከሆነ በወር ሁለቴ ምናምን ነው የምንሰበሰበው። እና አባቴ እናቴ እህቶቼ ምናምን ሲሆን ግን በቀን ሁለቴ ነው የምንገናኘው ማለት ነው። እና በዚህ ነው የምመልሰው ይሄን ጥያቄ

ጥያቄ ምንድነው የሚለው ሳንቲም ትቆጥባለህ ወይ ነው የሚለው? እኔ ሳንቲም ብዙም የምቆጥብ አይነት ሰው አይደለሁም ግን ግን ደግሞ ብዙም የማጠፋ አይነት ሰው አይደለሁም መካከለኛ ነኝ ማለቴ ብዙም አላጠፋም ብዙም አልቆጥብም። እንዴት ነው ግን እንደውም እኔ ግን ከሚያጠፉት ምድብ ይመስለኛል ሰባ ፐርሰንት በጣም ነው ገንዘብ የማጠፋው እንጂ ብዙም አልቆጥብም። በቃ ደግሞ ላላስፈላጊ ነገር ነው ገንዘቤ የማውለው ብዬ አስባለሁ። አንዳንዴ በቃ አንዳንዴ እንደዛ ለማይረባ ነገር ሳጠፋ በቃ ይገርመኛል ለራሴ ራሱ ምን ሆኜ ነው ምናምን እላለሁ ሳጠፋ ማለት ነው። አንዳንዴ ደግሞ እንደዛ እንዳጠፋው ከተሰማኝ በደንብ ነው የምትቀጣው። አሁን ለምሳሌ ዛሬ ከሚገባኝ በላይ ለምሳሌ የዛሬዎቼ ሶስት መቶ ብር ነው ብቻ ብዬ ካሰብኩ አሁን እኔ ተማሪ ነኝ ዩኒቨርሲቲ ተማሪ ነኝ እና ከዛ በወር የሚላክልኝ ገንዘብ ዘጠኝ ሺህ ነው። ስለዚህ በቀን ማጠፋው ገንዘብ ከሶስት መቶ በላይ መብለጥ የለበትም የለበትም ማለት ነው። እና አሁን ዛሬ እንዴት የሆነ ነገር ገዝቼ ምናምን ስድስት መቶ ብር ለምሳሌ ካጠፋው ማለት ነው የማይረባ ነገር ገዝቼ ምናምን ማለት ነው። ምንድነው የማደርገው ነገ እንዴትም ብዬ አንድ መቶ ብር ወይም ሁለት መቶ ብር ለመጠቀም እሞክራለሁ ለማካካስ ያህል ማለት ነው። እና እኔ እንደዚህ አይነት ልምድ አለኝ እና እኔ መካከለኛ ነኝ ብዬ ነው የማስበው ለራሴ ማለት ነው። አሁን እኔ አሁን በወር አንዳንድ ኦንላይን ስራ የመስመር ስራዎች እሰራለሁ። ከዛ ከማገኘው ገንዘብ ራሱ በቃ እንዴ የማጠፋው እንደውም እሱንም ነገር እኔ እገርስ በቃ በራሴ የሰራሽው በራስሽ የሰራሽው ነው ምናምን ብዬ በቃ እንደ አዲስ እንደ ብርቅ ይሆንብኛል። አሁን ከዚህ በፊት ማልቲ ብዙ ስራ ሰርቼ ስለማላውቅ ከወላጆቼ ነው ገንዘብ የሚሰጠኝ ወላጆቼ ናቸው የሚልኩልኝ። ገና አሁን ላይ ነው ዩኒቨርሲቲ የገባሁት እና የራሴ ቋሚ የሆነ ስራ የለኝም እና። ወላጆቼ ነው የሚልኩልኝ ስለዚህ በራሴ የሆነ ገንዘብ ሰርቼ ሳገኝ በቃ እንደ ብርቅ ይሆንብኛል እና በቃ የፈለግሽውን እንደውም እንደምትገኝ አጥቼው ምን ሰጥቶሽ የለም ምናምን እላለሁ ማለት ነው። አንዳንዴ ደግሞ ራሴ ከሰዎች ጋር መዋደ መዋዳደርበት ጊዜ አለና እንዴት ነው የማዋዳድረው? አሁን ለምሳሌ አንዳንዴ ስራ ስሰራ ገንዘብ አገኛለሁ አይደል ጓደኞቼ ወይም ከእኔ ጋር ድሮ ምናምን ያሉት ደግሞ አይሰሩም ዝም ብለው በቃ ወይ ፊልም ነው የማያዩት ወይ ኢንስታግራም ነው የማያዩት ምናምን ከዛ ግን በጣም ገንዘብ ሲያጠፍ ሳይ። አንቺ እየሰራሽ አይደል እንዴ እነሱ እኮ አሁን ሳይሰሩ እንዲህ ያህል ገንዘብ ስለዛ አንቺ እየሰራሽ ነው ቢያንስ አንቺ ትሻለሽ። ትሻለሽ ከእነሱ ስለዚህ ብታጠፊም ችግር የለውም ምናምን ብዬ ለራሴ የማታልለው ነገር አለ። አንዳንዴ እንደዛ እሆናለሁ ግን ይሄ ነገር ትክክል ነው ብዬ አላስብም። እና ይሄ ነገር ደግሞ ለመተው እያሰብኩ ነው ግን አንዳንዴ እንደዛ ብዬ በቃ ዝም ብዬ ለማይረባ ነገር የማጠፋው ነገር በጣም ነው ለራሴም እየደበረኝ ነው። ምክንያቱም ከማንም ሰው ጋር ለራሴ መዋዳደር የለብኝም ማለት ነው። እና እሱን ነገር ማለት ነው። አንዳንዴ ደግሞ ሰዎች ሁን ብሎ ማለቴ ሁን ብሎ ስል አንዳንዴ ጓደኞቼ ጓደኞቼም አይደለም ማለት ዝም ብዬ የዶርም ሜቶቼ ማለት ነው አብረው የሚኖሩ አንዳንዴ ሱቅ ስንሄድ ሳልፈልግ የሆነ ነገር ያስገዙኛል በቃ ሳልፈልግ ለምንድነው የማትገዢው ምናምን ብለው ያስገዙኛል። በቃ የሆነ ፒር ፕሬዠር ማቲ በአባል ነው የጓደኛ ተጽዕኖ አዎ የጓደኛ ተጽዕኖ ነው የሚባለው። ይሄ ነገር አንዳንዴ ያጋጥመኛል ማለት ነው። አሁን ሳልፈልግ አንዳንዴ ምገዛው እቃ አለ። ደግሞ እኔ ሳልፈልግ የገዛሁትን እቃ አልጠቀምበትም ይሄ ደግሞ ሳንቲም እንዳልቆጥር ብዬ አደረገኝ ነው ብዬ አስባለሁ። ከዛ አንዳንዴ ምንድነው አንቺ ግን እልህና አልፈልግም ምናምን ብዬ እልህ ስል። በቃ አንቺ በጣም እልህኛ ነሽ ምናምን ይሉኛል አሁን ለምሳሌ እኔ የማልወደው አይነት ምግብ አለ እነሱ ጓደኞቼ የሚወዱት ማለት ነው። ዶርም ከእኔ ጋር የሚኖሩት ምናምን ከዛ ምሳ አብረን ለመብላት ስንሄድ እነሱም ለምሳሌ እነሱ እኔ የምፈልገው አይነት ምግብ ሌላ ነው እነሱ የሚፈልጉት አይነት ምግብ ደግሞ ሌላ ነው። ግን አንዳንዴ በቃ እነሱ የሚፈልጉት ምግብ የሚያስጎዝኑብኝ ሰዓት አለ። አንዳንዴ እየደበረኝ ዝም ብዬ የምገዛበትም ሰዓት አለ ምንድነው? አንቺ ላህና ነሽ ምናምን ስለሚሉኝ በቃ ይደብረኛል በቃ እንዳይጨቀጭቁኝ እኔ ደግሞ ጭቅጭቅ አልወድም። እና እንዳይጨቀጭቁን ምናምን ብዬ ዝም ብዬ እገዛለሁ ግን ይሄ ነገር ሳንቲም በደንብ እንዳልቆጥብ እያደረገኝ ነው ብዬ አስባለሁ። እንደውም አንዳንዴ በቃ እንደውም ከእነሱ ጋር ከእነሱ ብርቅ ይሰለኛል ምናምን የምልበትም ሰዓትም አለ። ምክንያቱም እኔ በደንብ የምፈልገው ነገር እያደረኩ አይደለም አሁን ሳንቲምም እያጠፋው የምፈልገውን ነገርም ሳላደርግ ስቀር በጣም ሁለት ኪሳራ ነው የሚሆንብኝ። አንዴ ወይም ሳንቲሜም አልቆጠብኩም ወይ ደግሞ የምፈልገው ነገር አልገዛም እና አጓጉል ስለመሆን። ከእነሱ ጋር አንዳንዴ ለመራቅም እሞክራለሁ ማለት ነው። እና እኔ ብዙ የምቆጥብ ሰው አይደለሁም ግን አንዳንዴ ደግሞ እልሀኛ ሆኜባቸው ራሱ አልገዛም የምልበት ሰዓትም አለ። ስለዚህ እኔ መካከለኛ ነኝ ብዬ አስባለሁ

ጥያቄ ምንድነው ሚለው ማታ ምን አይነት ድምጽ ትሰማለህ ነው ሚለው ማታ ስተኛ ማለቴ ማታ መብራት ምናምን አጠፋፍቼ ዝም ሲል ጸጥ ሲል ምንድነው ምሰማው? የአንዳንድ ውጪ አለ አይደል አንዳንድ ትላትን ትሎች አንዳንድ እንስሳዎች ምናምን አሉ አይደል ነፍሳት ምናምን የነሱን ድምጽ ነው ምሰማው። ምክንያቱም የምሰማበት ምክንያት ደግሞ ትምህርት ቤታችን ዩኒቨርሲቲ ግቢያችን ውስጥ ማለት ነው። ምንድነው የሆነ ተክሎች ብዙ ተክል ነው ያለው። ትላልቅ ዛፎች ምናምን ስላሉ መሰለኝ እነዛ ብዙ ነፍሳት ምናምን ያሉት ማለት ነው እንደውም እባብም እንዳለ ሰምቻለሁ እስካሁን አጋጥሞኝ አይቼ አላውቅም እንጂ። እባብም አለ አሉ እናም አንድ አንዴ ምን አይነት ድምጽ ነው ምሰማው? የነፍሳት ድምጽ የአንዳንድ ትሎች እንስሳዎች ሌላ እንስሳትን ድምጽ የነፍሳትን ድምጽ ምናምን እሰማለሁ ማለት ነው። አንድ አንዴ ደግሞ የጅብ ድምጽም እሰማለሁ። የጅብ ድምጽም አንዳንዴ እሰማለሁ ማለት ነው። እና በጣም ነው ሚያስፈራው አንድ አንዴ እዛ ዶርማችን ዶርማችን አካባቢ ሲደርስ ያለው ድምጽ በቃ ቀረብ ሲል በጣም ነው ሀይለኛ ድምፁ ከዛ ያስፈራል ማለት ነው። የጅብ ድምጽም እሰማለሁ ሌላ ሌላ አይነት ድምጽ አልሰማም። አዎ ሌላም አለ አሁን በጣም ደስ የሚለኝ ለመስማት በጣም ደስ የሚለኝ ድምጽ ደግሞ ምሰማውም ደግሞ ምን አይነት ድምጽ ነው የ የ የ ባርድ ድምጽ የ ምንድነው ሚባለው? ስሙን ጠፋብኝ። የበርድ ድምጽ ማለቴ አዋፍ የአዋፍ ድምጽ ነው። የአዋፍ ድምጽ መስማት ጠዋት ጠዋት እንደውም በጣም ነው ዲስ ሚለኝ ጥዋት ከእንቅልፌ እንደም ምነሳው የአዋፍን ድምጽ ስሰማ ነው በቃ ጠዋት እንደነጋ ራሱ የማውቀው። አዋፋትን ድምፃቸው ሲያሰሙ በቃ የዛኔ ከእንቅልፌ እነሳለሁ ማለት ነው። እና ደግሞ የነሱን ድምጹን መስማት በጣም ነው ደስ የሚለኝ ማለት ነው። ይሄ ነገር አሁን በተከታታይ ሲሆን። ልማድ ይሆናል አሁን እኔ እኔ ለምዶብኝ አሁን አዋፋት ድምፃቸው ካልሰማው ራሱ አንድ አንዴ አልነሳም በቃ ገና ይመስለኛል ሰዓቱ አይ ገና ነው ተኝ ተኝ ምናምን ብዬ እተኛለሁ ማለት ነው። ደግሞ ይሄ ነገር ለምዶብኛል ብዬ አስባለሁ። ሌላ ነገር ማታ ማታ ሚሰማ አይነት ድምጽ ደግመው ጩኸት ነው። አንድ አንዴ ዶርማችን አካባቢ ያሉት ሴቶች ይጮሃሉ ማለት ነው እዛ የኛ ፍሎር ላይ ያሉ ሴቶች አንድ አንዴ ዝም ብለው ወይም ሙዚቃ ምናምን ከፍተው ወይ ደግሞ ዝም ብለው ደብሯቸው ነው መሰለኝ እንጃ አላውቅም አንዳንዴ ይጮሃሉ። ያወራሉ በጣም ድምፃቸው ከፍ አድርገው ይስቃሉ ምናምን ማለት ነው። ይሄ ነገር ግን እኔ በቃ ይደብረኛል አንዳንዴ ወጥቼ ራሱ ዝም በሉ ምናምን እላቸዋለሁ ማለቴ ምክንያቱም አንዳንዴ ለማጥናት ስፈልግ ይረብሹናል ርብሽ ነው ሚያርጉኝ ዶርም ውስጥ ማጥነት አልችልም። አንድ አንዴ ማለት ነው ላይብሬሪ ሄጄም እንዳላጠና ምንድነው ችግሩ? ላብሬሪ ይሞላል በቃ ሰው በሰአት ማለቴ አሁን ጠዋት ምናምን ሄጄ ወንበር ካልያዝኩ ይሞላል ለይብሬሪ ማለት ነው። ብዙ ሚያጠና ሰው ስላለ ከዛ ለይብሬሪው ከሞላብኝ አይ በቃ ዶርም ሄጄ አጠናለሁ። ምናምን ብል አንድ አንድ አንዳንዶቹ ሴቶች በቃ ዝም ብለው በቃ በተገኘው ባልተገኘው ነገር ይጮሃሉ ይስቃሉ ዝም ብለው ደግሞ እኮ ቢስቁ ቢጮሁ የራሳቸው መብት ነው ግን። ጮክ ብለው ሲጮሁ ምናምን ደግሞ እኔን ይረብሹነል እንደዛ የማድረግ መብት ግን የላቸውም እኔን የመረበሽ መብት የላቸውም። ለዛ አንድዳ አንዴ ዝም በሉ ወጥቼ ምናምን ዝም በሉ ወይም ድምፃችሁን ቀንሱ ምናምን እላቸዋለሁ ማለት ነው። ሌላ ጊዜ ደግሞ በቃ አንድ አንዴ ማለት ነው ደስም ይለኛል አንድ አንዴ ማለት ነው ምንድነው ሚያረጉት? እንትን ያረጋሉ ሙዚቃ ምናምን ይከፍታሉ ማለት ነው። ከዛ አንዳንዴ ያ ሙዚቃ ምወደው አይነት ሙዚቃ ሲሆን ማታ ማታ ማለት ነው ማታ ምወደው አይነት ሙዚቃ ሲሆን ደስ ይለኛል እየሰማሁ ምናምን ምተኛበት ጊዜም አለ። እና ከውጪ ምሰማው አይነት ድምጽ ነው ደግሞ በጣም ከሁሉም በላይ ግን በጣም ደስ የሚለኝ ማታ ማታ ስሰማው። ዶርማችን ማለቴ ዩኒቨርሲቲው ቤተክርስቲያን ቅርብ ነው ከዩኒቨርሲቲው ወደ ቤተክርስቲያን በጣም ቅርብ ነው። እና በዓል በዓል ሲሆን ለምሳሌ ቅዳሜ እሁድ ወይ ደግሞ የሆነ በዓል ሲኖር የንግስ በዓል አላ አደል ቤተክርስቲያናችን ውስጥ እነዛ በዓሎች ሲሆኑ ለሊት ቅዳሴ ይሰማል። በቃ የቅዳሴ ማህሌት ምናምን ስለሚሰማ ለሊት እነሱን በቃ አንድ አንዴ ሳልሄድ ራሱ ዶርም ውስጥ ተኝቼ ምናምን እነሱን እሰማለሁ ማለት ነው። እና ይሄ መስማት ለመንፈሳችን አሪፍ ነው ብዬ አስባለሁ ምክንያቱም። ደስ ሚለንን ነገር ምንሰማው ሁሌ ከሆነ የሆነ ለአዕምሮአችንም የሆነ እረፍት ይሰጠናል ብዬ አስባለሁ ማለት ነው። ምክንያቱም ምትወደው ነገር መስማት በማታ ስትተኛ ምናምን የሳይኮሎጂ ራሱ የአእምሮ ጠቢባን ምናምን ምንድነው ሚሉት ለጤናችን አሪፍ እንደሆነ

ጥያቄ ምንድነው የሚለው ሳህኖችን መታጠብ ትወዳለህ ነው የሚለው? እኔ ሳህኖችን እውነትን ለመናገር መታጠብ አልወድም ሳህኖችን ማጠብ ምናምን ደስ አይለኝም የምር እንደሆነ ነው ለመናገር ከሆነ ማለት ነው። ግን አማራጭ ሳጣ አጥባለሁ ማለቴ እናቴ ከሌለች ቤት ሌላ የሚሰራ ሰው ምናምን ከሌለ ማለት እናቴ ብዙ ጊዜ አታጥብም ሳኖች አታጥብም ሌላ የሚያግዘን ልጅ አለች እሷ ናት የምታጥበው ሳህኖች ማለት ነው እሷነች ሌላ ቤት ስራ ምናምን የምትሰራው እሷ ናት ግን አንዳንዴም እናቴ ታጥባለች ግን በቃ አማራጭ ሳጣ እናቴም ከሌለች ያምታግዘን ልጅም ከሌለች ግን አማራጭ ካጣው ብቻ ነው የማጥበው እንጂ ማጠብሳህን አልወድም። ግን ሌላ ስራ ከመስራት ከመስራት ይልቅ ለምሳሌ ልብሶችን ከማጠብ ወይ ደግሞ ቤትን ከማፅዳት ሳህኖችን ባጥብ ይሻለኛል እኔ ማለት ነው። እኔ የቤት ስራ ብዙም ደስ አይለኝም ወጥ መስራት ብቻ ነው የምወደው። ደስ እያለኝ የምሰራው ቤት ውስጥ ወጥ ነው ወጥ ምግብ ምናምን መስራት ሲሆን ነው በጣም ደስ እያለኝ ምናምን የምሰራው እንጂ ሌላ ስራዎች እንደ ሳህኖችን ማጠብ ምናምን ያሉ ስራዎችን ቤት ማጽዳት ልብስ ማጠብ ምንም ደስ አይለኝም ማለት ነው። ከዛ እኔ ራሱ አሁን አሁን ደግሞ አሁን አሁን ሳህኖችን ማጠቢያ ማሽን አለ ቤታችን ግን የለም የሳህን ማጠቢያ ማሽን የለም የልብስ ማጠቢያ ነው እንጂ ያለው ሌላ የሳህን ማጠቢያ ማሽን የለንም ስለዚህ በእጃችን ነው የምናጥበው ማለት ነው። እና እኔ አማራጭ ሳጣ ነው የማጥበው እንደውም አንዳንዴ ምንድነው የሚያጋጥመኝ አሁን አሁን እንኳን ዩኒቨርሲቲ ውስጥ ነኝ ማለቴ ሳህንም አላጥብም። ማንኪያ ብቻ ነው የማጥበው ማንኪያ ብቻ ነው የማጥበው ማንኪያ ራሱ ለውዝዝ ምናምን የሆነ የሚቀባ ነገር ገዝቼ ዳቦ ቀብቼ ስበላ ያ ማንኪያ ስለሚያስፈልገኝ ማንኪያው ብቻ ነው የሚቆሸሽብኝ እንጂ ሳህን አይቆሸሽብኝም በእጄ ነው የሚይዘው። አንዳንዴ ግን ሳህን እጠቀማለሁ ግን ብዙም አይቆሽሽም ስለዚህ አንዴ ለቅለቅለቅ አድርጌ በቃ አስቀምጠዋለሁ ማለት ነው። እና እንደውም አሁን አሁን ያ የሳህን ማጠቢያ ማሽን እየመጣ ነው እየተስፋፋ ነው ብዬ አስባለሁ እና ቤታችን እስካሁን አልተገዛም እና እንዲገዙም እነግራችኋለሁ ቅድም እንዳልኩት ግን አሁን ቤት አይደለሁም ያለሁት። አሁን ዩኒቨርሲቲ ውስጥ ስለሆንክ አሁን ምን በላበት ቆርሳችን ምሳችን እራት ምናምን የምንበላበት ራሳችን አይደለም የምናጥበው ሌላ ሰው ነው የሚያጥበው ማለት ነው። እና አሁን ትንሽ ሳህን የማጠብ ባልወድም ችግር የለውም ብዬ አስባለሁ ምናልባት ክረምት ላይ ቤት ስሄድ ግን አጠቢ ልባል ስለምትችል ለመውደድ እሞክራለሁ ማለቴ ወይ ደግሞ ማሽን እንዲገዙ አሳምናቸዋለሁ ወላጆቼ ማለት ነው። የሳህን ማጠቢያ ማሽን ወይም እንዲገዙ አሳምናችኋለሁ እንጂ በቃ ግዴታ ነው የሚሆኑብኝ ክረምት ላይ ቤት ስሄድ ዩኒቨርሲቲ ጨርሼ ማለቴ የዚህኛው አመት ጨርሼ ምናምን ስሄድ ሳህንን ማጠብ ግዴታም ነው የሚሆንብኝ ማለት ነው። ደግሞ አንዳንዴ የሆነ ስራ ሳንወደው ምናምን ብንሰራ ምንድነው ችግሩ? አያልቅም ለምሳሌ አንድ እኔ አሁን ሳውኖችን ማጠብ አልወድም ስለዚህ እጠቢ ስባል እናቴ ወይ ደግሞ ሌላ ሰው በአንድ ሰዓት የሚጨርሰው አይነት ለምሳሌ በግማሽ ሰዓት ምናምን የሚጨርሱት እነሱም ሲሆኑ ከሆኑ እኔ ሶስት ሰዓትም የሚፈጅብኝ ጊዜ አለ ስለዚህ ማን ወደው አይነት ስራ ስንሰራ ውጤታማ አንሆንም ማለት አሁን የሳህን ማጠብ ስራ ስሪ ብባል እኔ በቃ በእርግጠኝነት ከዛ ከዛ ስራ በእርግጠኝነት በአንድ ቀን ወይ ደግሞ በሁለት ቀን ነው የሚያባርሩኝ ማለት ነው። ምክንያቱም ማልወደው ስራ ስለሆነ በጣም ውጤታማ አልሆንም በጣም ነው የምዘገየው ምናምን ለማጠብ ስለዚህ ይሄን ነገር የምንወደው ስራ ካልሆነም መስራት የለብንም ብዬም ስለማስብ እኔ ብዙ ሳህኖችም አላጥብም አልወድምም አልወድም ማጠብም አልወድም ስለማልወድ ደግሞ አላጥብም ማለት ነው። ሌላ ነገር ምን አለ? አሁን አንዳንዴ አይ ሳኖችን ማጠብኩ አልወድም ምናምን ብዬ ግን አሁን ቤት ሳህኖችን በጣም ቆሽሾ ምናምን ሳኖቻችን በሙሉ ለማለት እስከሚያስችል ድረስ ከቆሸሸ እኔ በቃ አልወድም እኮ ማጠብ ሳህን ብዬ ዝም አልልም እያየሁ ቆሻሻ ሳህን እያለ እጄን እግሬን አጣምሬ አይ ስለማልወድ አላጥብም ብዬ ዝም አልልም በቃ አጥባለሁ ማለት ነው። ምክንያቱም የግድ ነው ማለቴ ደግሞ ኢትዮጵያ ውስጥ ሴቶች ብዙ ጊዜ የቤት ስራ ስለሚሰሩ እኔ እዛ ቁጭ ብዬ ሳህኖችን ቆሽሼው ምናምን እናቴን እስከምትመጣ መጠበቅ ማለት በቃ በኢትዮጵያ ውርደት ነው የምር ማለቴ አንቺ ሴት አይደለሽም እንዴ ምናምን ነው የሚለው ሰው ማለት ነው። ስለዚህ እንደዛ ስለሚሉ ባይሉኝም ራሱ ለራሴ ራሱ ህሊናዬ አይፈቅድም እዛ እኔ ቁጭ ብዬ ሳህኖችን ቆሽሾ ምናምን ስለማልወድ ብቻ ማጠብ ስለማልወድ ብቻ ዝም ብዬ አላይም አጥባለሁ ማለት ነው። እና በዚህ ነው የምወስደው የሳኖችን ማጠብ ትወዳለህ ለሚለው ጥያቄ

ጥያቄ ምንድነው የሚለው የምትወደው አትክልት ምንድነው ነው የሚለው? እኔ የምወጣው አትክልት በጣም የምወጣው አትክልት ማለት ነው ሰላጣ ነው። መጀመሪያ ማለት ነው ለሁለተኛ የምወጣው ደግሞ አትክልት አትክልት ከሆነ በጣም የምወጣው መጀመሪያ ሰላጣ። ከዛ የምወጣው የአበባ ጎመን የአበባ ጎመንን በጣም ነው የምወጣው። እና ቤታችን ደግሞ ሁሌ ነው የሚሰራው ሰላጣና የአበባ ጎመን በቃ ሁሌ ነው የሚሰራው። ደግሞ በተለያየ አይነት ነው የሚሰራው አሁን ሰላጣም ሲሰራ ማለት ነው ቤታችን ውስጥ ሰላጣ ሲሰራ ቲማቲን ሰላጣው ይከተፍና ቲማቲም ሽንኩት ቃሪያ ካሮት አንዳንድ አቫካዶ የሚደረግበት አንዳንዴ አቦካዶ ከተደረገበት ቃሪያ አይገባበትም። ካልተደረገበት አበካዶ ግን ቀሪያ ይገባበታል ማለት ነው። እና ድንችም ድንች የመሳሰሉ ነገሮች አንዳንዴ ደግሞ ባቄላም ይገባበታል ባቄላ ተጠቅጥቆ ምናምን እሳት ላይ በውሃ ተጠቅጥቆ ባቄላም ይገባበታል። ለሰላጣ ማለት ነው እና እኔ ሰላጣ በቃ እናቴ የምትሰራው ሲሆን በተለይ በጣም ነው የምወደው። ግን እኔ ችግር ያለብኝ ሰላጣ ላይ ሰላጣ አቾቶ የገባበት ሰላጣ አልወድም። ደግሞ አቾታ የግድ ነው መግባት አለበት ማለት ነው እና እናቴ ምንድነው እንደማልወድ ስለምታውቅ አቹቶ አታስገባም ማለቴ በቃ እየፈራች ራሱ ስለማልበላ አችቶ የገባበት ሰላጣ ስለማልወድ ምንድነው የምታደርግበት? ሎሚ ሎሚ ጨምቃ አብዝታ ታስገባ ታስገባና ከዛ ሎሚ እየገባበት ሎሚ እንዳቸቶ በአቸቶ ፋንታ ሎሚ እየገባበት ሰላጣ ነው እኔ የምበላ ማለት ነው። እናም አብረን ነው ደግሞ ተሰብስበን ምናምን የምንበላው ሰላጣ አሁን ሰላጣ ምግብ ሌላ ምግብ ቢሆን ተሰብስበን ነው የምንበላው። ደግሞ ሰላጣ ቤታችን በቃ የግድ በሶስት ቀን የግድ ማለት ነው አንዴም መብላት አለብን ብላ ነው እናቴ የምታስበው እንጂ በቃ በየቀኑ አንበላም። አዎ በሶስት ቀን ግን የግድ አንዴ እንበላለን ማለት ነው በእርግጠኝነት ከዛ ለጤናም አሪፍ ነው። አሪፍ ስለሆነ እንደዛ ነው አሁን ስላጣ ቤታችን ውስጥ በተለያየ መንገድ ነው የምንበላው ለምሳሌ እንጀራ ነው ኢትዮጵያ አካባቢ ብዙ ጊዜ የምንበላው። እና ሁሌ እንጀራ ስለምንበላው አንዴ አንዳንዴ ምንድነው የሚደረገው ሰላጣ ድንች ምናምን የገባበት ቅድም እንዳልኩት እነዛ የሚገቡበት የገቡበት ከዛ በሽሮ ከሽሮ ጋር ሰላጣና ሽሮ በቃ የተለመደ ነው ሰላጣና ሽሮ በእንጀራ ተደርጎ በብዛት ይበላል ማለት ነው። ኢትዮጵያ ውስጥ ማለት ነው እናም አንዳንዴም ሌላም ወጥ መጨመር ይቻላል እንደ ምስር ምስር ወጥ ምናምንም ይጨመርበታል ሊጨመርበት ይችላል ማለት ነው። ከዛም እንደዛ አድርገን እንበላለን አንዳንዴ ደግሞ ሰላጣ አሁን አቦካዶ ምናምን ከገባበት በእንጀራ አይበላም በእንጀራ ተደርጎ ሽሮ ምናምን አድርገን አንበላም። አሁን አቦካዶ ምናምን የሚገባበት አንዳንዴም ማንጎም ይገባበታል እንደዛ ሲሆን ለብቻው ነው የሚበላው ሰላጣውም ለብቻ ነው የሚበላው እንጂ። ከ በእንጀራ አይበላም እና ሰላጣውን በፋርኬታ ተደርጎ ለብቻው ቢበላ ማለት ነው። እና እኔ በጣም የምወደው አይነት አትክልት ለመጀመሪያ ምንድነው ሰላጣ ነው ማለት ነው። ለሁለተኛ በጣም የምወደው አትክልት ደግሞ ቀድም እንዳልኩት የአበባ ጎመንን ነው የአበባ ጎመን በጣም ነው የምወደው እኔ ከሁሉም ከሰላጣ ቀጥሎ ማለት ነው። አበባው ጉመን ደግሞ በተለያየ መንገድ ይሰራል። ለምሳሌ አሁን የአበባ ጎማን በዘይት ተጠብሶ እንደ በዘይት ተከትፎ ትንሽ ጠበስ ጠበስ ተደርጎ በቃ ካሮት ቃሪያ ምናምን ገብቶበት ይበላል። ድንች ቲማቲም እና ሽንኩርት በቃ የግድ የማይቀር ነገር ነው ተደርጎበት ይበላል በዳቦም ይበላል በእንጀራም ይበላል። ቅድም ሰላጣ ያልኩትም በዳቦ በሀምባሻ በእንጀራ ለብቻውም ይበላል አሁን የአበባ ጎመንም በዳቦም ይበላል በሀምባሻም ይበላል በእንጀራ ይበላል ለብቻውም ይበላል የአበባ ጎማን ለብቻውም አዎ ይበላል እኔ እበላለሁ ሌላ ሰው አላውቅም። እኔ ግን እበላለሁ ስለምወድ እበላለሁ። እና ተጠብሶ ቅድም እንዳልኩት በዘይት ተጠብሶ ምናምን ይበላል። ሌላ ደግሞ እንደ ሰላጣም ማለቴ እሳት ሳይመታው ተከትፎ ምናምን ከዛ ሎሚ ተደርጎበት እንደ ሰላጣ ቲማቲም ሽንኩት ሌላ ነገር ማስገባት የሚፈልግ ሰው ከሆነ ደግሞ ቅድም እንዳልኩት አቦካዶ የሚገባበት ይገባበትና ካሮት ምናምን ገብቶበትም ለብቻውም ይበላል። ሌላ ደግሞ ጎመንም የአበባ ጎመንም ሌላ አሰራርም አለው። በበርበሬም ይሰራል አሁን በበርበሬ ተደርጎ ማለቴ እንደ ጥብስ ሆኖ ትንሽ በርበሬ የሚገባበት ሁኔታም አለ። እንደዛ አይነት አሰራር ቤታችን የተለመደ አይደለም። ወይም በጥብጥ ነው የምናደርገው ወይ ደግሞ ከሌላ ምግብ ከነሩዝ ምናምን ቀላቅለን ነው የምሰራው እንጂ በበርበሬ አንሰራም። ግን ጓደኞቼ እንደሚሰራ ነግረውኛል እስካሁን ቀምሼ አላውቅም በበርበሬ የተሰራ ማለት ነው። ግን አሪፍ እንደሆነም ጓደኞቼ ነግረውኛል እና በጣም የምወደው የአትክልት አይነቶች። በመጀመሪያ ሰላጣ ነው ለሁለተኛ ደግሞ የአበባ ጎመን

ጥያቄ ምንድነው ሚለው ብዙ ሰነዶች ታዘጋጃለህ ወይ ነው የሚለው? አዎ እኔ ብዙ ሰነዶችን አዘጋጃለሁ ማለት ነው። እና ሰነዶችን ማዘጋጀው ደግሞ እኔ እንደምጨርሰው አስቤ ማለቴ አሁን የሆነ ነገር ስናዘጋጅ ማናረገው ነገር ማዘጋጀት የለብንም ብዬ ነው የማስበው እና ብዙ ማዘጋጀውም ለዛ ነው ማለቴ አሁን ብዙ ነገር አሁን ብዙ ሰነዶች ባዘጋጅ ቢያንስ ሁሉንም ባላደርጋቸው ቢያንስ ግማሹንም ማድረግ እችላለሁ ማለት ነው። አንዳንዴ አሁን በቃ ከምናቅደውና ምናረገው ነገር የማይገናኝ ሆኖ እናገኘዋለን እና ግን እኔ በምንድነው ማምነው ብዙ ነገር ስናቅ ስናቅድ ቢያንስ ግማሹን ለማሳካት ያስችለናል ብዬ አስባለሁ። አሁን ለምሳሌ አሁን አስር እቅድ ማሳካት ከፈለግን በዚህ አመት ሃያ እቅድ ብናወጣ አስሩን ማሳካት እምቢ አይለንም እምቢ አይለንም ብዬ አስባለሁ። ምክንያቱም ለሃያ ነው ምንሰራው ሁሉ ጉልቦታችን ያለንን ሁሉ ነገር ማለት ያለን ጉልበት ሁሉ ተጠቅመን ሀያውን ሀያውን እቅዶች ምናምን ለማሳካት ስለምንፈልግ ሃያውን ባናሳካው ራሱ አስሩን የማሳካት እድላችን ከፍተኛ ነው ሚሆነው ማለት ነው። ግን ለምሳሌ እኔ በዚህ አመት አስር እቅድ ማሳካት ፈልጌ አስር አስር እቅድ ብቻ ካወጣው ካወጣው ግን አምስቱን ብቻ ላሳካም እችላለሁ በቃ አንዳንዴ ትንሽ መሆኑን ስናይ ማለተ ሰውነታችን ማለቴ አእምሮአችን ምንድነው የሚለን ይሄማ ቀላል ነው ታሳካዋላችሁ ምናምን ይለንና ከዛ ትንሽ ደከም እንላለን ማለት ነው ለዛ ነው እኔ ብዙ ሰነዶችን ማዘጋጀው ማለት ነው። አሁን ሰነዶች ስንል የትምህርት ቤት ሰነዶች የስራ ሰነዶች ማለት ነው አሁን የትምህርት ቤት ሰነዶች እንዴት ናቸው? አሁን በዚህ አመት ይሄን ኮርስ እጨርሳለሁ ይሄን አይነት ትምህርት እጨርሳለሁ ብዬ ሰነድ አወጣለሁ ለምሳሌ ማለት ነው። ከዛ ለምሳሌ እኔ በዚህ አመት አስር ኮርስ እጨርሳለሁ ብዬ ሰነድ ባወጣም አስሩ እንኳን ባልጨርሶ አምስቱን የመጨረስ እድሌ ከፍተኛ ይሆናል። አሁን ሃያ እጨርሳለሁ ብዬ ካወጣሁ ደግሞ አስር እጨርሳለሁ ብዬ ነው ማስበው እና ይሄን እንዳስብ ያረገኝ ደግሞ ከዚህ በፊት ከስረዋቸው ስራዎች ተነስቼ ነው አሁን ብዙ ሰነዶች ሳወጣ በቃ ቢያንስ ግማሾቹን አሳካቸዋለሁ ትንሽ ሳወጣ ግን አንድም ሳላሳካ ያለፍኩበት አመት አለ ስለዚህ ለዛ ብዬ ነው ብዙ ሰነዶችን ማዘጋጀው ማለት ነው። አንዳንድ ሰዎች ደግሞ አይ ትንሽ ማቀድና ከዛ ትልቅ ማሳካት ብሎ የሚያስቡ አሉ እኔንጃ ይሳካላችኋል የሚሳካላችሁ ሰዎች አይጠፉም ግን እኔ እንደዛ አድርጌም አውቃለሁ አሁን ትንሽ ልጀምርና ከዛ ትልቅ ነገር አሳካለሁ። ትንሽ ላቅድ ምችለው አቅሜ እስኪ አቅሜ አቅምሽን እወቂ ምናምን ብዬ ትንሽ አቅጄ አይ በቃ ትልቅ አሳካዋለሁ ከዛ ምናምን ብዬ አስቤ ሳላሳ ካው ቀርቻለሁ እንደውም አብዛኛው ጊዜ ውጤታማ ሚያረገኝ እኔ ብዙ ሰነዶች አዘጋጅቼ ከዛ ከነዛ ቢያንስ ግማሾቹን ግማሾቹን አሳካቸዋለሁ ማለት ነው። ስለዚህ ብዙ ሰነጆችን የማዘጋጀት ልምዱ አለኝ ማለት ነው። ጓደኞቼ ደግሞ ምንድነው ሚሉኝ አንቺ ምንድነው በቃ አቅምሽን አታይም እንዴ? እንዲህ ይሄ ይሄን ያህል ልትጨርሽ ነው ይሄ ሰነድ ያዘጋጀሽው ምናምን ይሉኛል ግን እኔ ግን በቃ እንደዛ ውጤታማ እንደምሆንበት ስላየሁት እንደዛ ነው የማደርገው ማለት ነው። ከዛ አንዳንዴ ደግሞ ሰነዶችን ለሌላ ሰውም አዘጋጃለሁ አሁን የ ሰነዶች አንዳንድ ሰዎች ማውጣትም እምቢሚላቸው እቅድ እቅድ ማውጣት ሊሆን ይችላል። አሁን ከኖትም ራሱ ኖትም ማውጣት እኮ ሰነድ ነው አደል? አሁን እሱን ማውጣትም እምቢ ሚላቸው ሰዎች አይጠፉም እና እኔ ያን የማውጣት ችሎታ አለኝ ብዬም አምናለሁ እና ለጓደኞቼ ምናምን አሁን እቅድ ማውጣት ሲፈልጉ እኔን ይጦሩኛል ማለቴ እንዳግዛቸው ምናምን ማለት ነው። እናም ከጓደኞቼ ጋር ምናምን ተጋግዘን ምናምን ብዙ ሰነዶችን እናወጣለን ማለት ነው። እንደውም የኔን የኔን አይነት ስታይል እንዲከተሉ አንዳንዶቹ እንትን እያረኳቸው ነው እያበራታታኋቸው ነው ማለት ነው። ምክንያቱም አየኋቸው ይሄ ነገር አንድ ትንሽ እኔ ትንሽ አቅጄ ትንሽ ሰነድ አውጥቼ ብዙ ነው ማሳካት ምፈልገው ምናምን ያሉት ጓደኞቼ በቃ ብዙም ሳይሳካላቸው አብዛኛው ጊዜ አይቻቸዋለሁ ማለት ነው። እና የኔ ስታይል እስኪ ተከተሉና ምናልባት አሪፍ ከመጣላችሁ ምናምን ብዬ አሁን ላይ ጓደኞቼን ወደኔ ስታይል እንዲመጡ ራሱ እያበራታታሁ ነው እያበራታተው ነው ማለት ነው። እና ከጓደኞቼ ጋር አብረን ተሰብስበን ምናምን ብዙ ሰነዶችን እናወጣለን ማለት ነው። እና ያወጣነውን ሰነድ አብዛኛው ጊዜ አሁን ላይ ምናሳካው መስሎ ይሰማኛል ምክንያቱም ያወጣነውን ሰነድ ተከትለን በደምብ እየሰራን እያጠናን ለሱ ሚያስፈልጉ የሚያስፈልጉ ነገሮችን ምናምን እያካተትንበት ስለሆነ ለቀጣይ በደምብ እናሳካዋለን ብዬ አስባለሁ። እና

ጥያቄ ምንድነው የሚለው ቡና መፍጨት ታውቃለህ? ነው የሚለው። አዎ እኔ ቡና መፍጨት አውቃለሁ። አውቃለሁ እንዴት ነው የማውቀው አሁን ቡና ኢትዮጵያ ውስጥ የቡና አፈላል ስርዓት አለ ማለቴ ቡና አብዛኛው ጊዜ ቡና ቡና መፍጨት ቤት ነው የሚዘጋጀው። ቡና የሚፈጨው ቤት ውስጥ ነው። ቡናው ለምሳሌ ይቆላና መጀመሪያ ቡናው ከሱቅ ምናምን ተገዝቶ ይታጠባል። ቡናው ማለት ነው ከዛ በጣም በጣም በደንብ አድርገው ከታጠበ በኋላ ፀሀይ ላይ እንዲደርቅ ይደረጋል። ፀሀይ ላይ ሲደርቅ ከደረቀ በኋላ ይቆላል ማለት ነው። ቡናው ይቆላል ወይም በከሰል ተደርጎ ወይ ደግሞ እዛ በኤሌክትሪክ ምድጃ ምናምን ተደርጎ ይቆላል ቡና ማለት ነው። ከዛ ቡናው ይፈጫል። ቡናው በሁለት መንገድ ነው የሚፈጨው አንደኛ በባህላዊ መንገድ በባህላዊ መንገድ ስል መፍጫ አለ የሆነም መዉቀጫ የሚባል አለ። በዛ ይፈጫል ማለት ነው። ሌላ ደግሞ በማሽንም ይፈጫል። አብዛኛው ጊዜ እንደውም አሁን አሁን በማሽን ነው የሚፈጨው። ቤታችንም ራሱ በዛ በባህላዊ መንገድ መዉቀጫ የሚባለው መፍጨት ከተውን አንድ ስምንት አመት ምናምን ይሆነናል። አንድ አስር አመት ምናምን ይሆናል። ማለቴ በማሽን ነው የምንፈጨው ማለት ነው። እና ተፈጭቶ ቡናው ይፈላል ማለት ነው። ማለት ቡናው አሁን የቡና ስነ ስርዓት አለው አላልኩም ቅድም ብያለሁ ኢትዮጵያ ውስጥ የቡና አፈላል ስነ ስርዓት አለ። እና ቡና የቡና የሚፈላበት ረኮቦት የሚባል ነገር ይደረግና ተዘርግቶ ምናምን ከዛ ቡናው ተቆልቶ ቅድም እንዳልኩት ተፈጭቶ ወደ ጀበና ጀበና የሚባል ነገር አለ። ወደ ጀበና ውሃ እዛ ጀበና ውሃ አድርገን ትንሽ እሳት እንዲመታው እሳት እየመታው ይቆይና ከዛ ቡናው የተፈጨውን ቡና ወደ ጀበናው ይገባል ማለት ነው። ከዛ ሲፈላ ይጠጣል ቅመም ደግሞ ይደረግበታል። እዛ መሃል ላይ አንዳንዴ ደግሞ ከቡናው ጋር ይፈጫል። ቅመሙ ለምሳሌ እንደ ቅሩንፉድ የሚባል አለ ቅሩንፉድ አሁን ለጤናም አሪፍ ነው። ደግሞ ቡናው አሪፍ ነው ጣዕሙ በጣም እንዲጣፍጥ ያደርገዋል ቅርንፉድ የሚባል ቅመም አለ። ማለት ነው ሌላ ሌላም ቅመሞች አሉ እኔ ብዙም አላውቃቸውም እንጂ ስማቸውን ሌላ ቅመሞችም አሉ ከቡና ጋር የሚፈጩ ማለት ነው። ከዛ ተፈጭቶ ወይ ደግሞ ዝም ብለው ደግሞ ሳይፈጩ ደግሞ ዝም ብለው ወደ ጀበናው ወደ ጀበናው የሚገቡ አሉ። እና በዚህ መንገድ ነው ቡና ተፈጭቶ ወደ መጠጣት የሚደርሰው ማለት ነው። ሌላ ነገር ደግሞ ቡና የሚፈጭበት እንደ አሁን አንድ ቡና የሚያመርት ፋብሪካ ቢኖር የታሸገ ቡና ማለት ነው እንደውም ከኢትዮጵያ ወደ ወደ ሌሎች ሀገሮች የተፈጨም ቡና ታሽጎ ምናምን ይላካል። ግን አብዛኛውን ጊዜ ግን አብዛኛውን ጊዜ ማለት ነው እንትን የሆነ ያልተቆላ ቡና በቃ ሮ ማለቴ ከ ተክሉ ተሰብስቦ ከማሳው ተሰብስቦ ምናምን ነው የሚላከው። ታጥቦ ምናምን ነው የሚላከው። አብዛኛው ጊዜ እኛ ማሸግ ላይ እዛ ፋብሪካ ገብቶ ተቆልቶ ተፈጭቶ ምናምን ታሽጎ መሸጥ ላይ ትንሽ ጉድለት አለብን ብዬ አስባለሁ። ማለቴ ኢትዮጵያውያን የሆንን እዛ ብዙ ገና እያደገች ያለች ሀገር ስለሆነች ኢትዮ ኢትዮጵያ የዛ ፋብሪካ ምናምን ኢንዱስትሪ ትንሽ ይጎድለናል ብዬ አስባለሁ። ግን አሁን ላይ ገና እየተስፋፋ ነው ቡና ተፈጭቶ ታሽጎ የመሸጥ ሁኔታ ማለት ነው። እና ቡና የሚሸጡት ሰዎች እንደዛ ፋብሪካ ምናምን ያላቸው አሽገው ምናምን የሚሸጡት ሰዎች ምንድነው የሚያደርጉት የተለያዩ ቡናዎች አሉ። እና አሁን ለምሳሌ የተለያዩ አይነት ቡናዎች አሉ ተቀምሶ ምናምን ይቀምሱታል ማለቴ የቡና ቀመሳ የሚባል ስራም ጭራሽ አለ። ኢትዮጵያ ውስጥ ማለት ነው። አሁን ቡናው ይቀምሱታል ማለቴ ተፈጭቶ የተለያየ ቡና አለ ብያለሁ አይደል ቅድም እና የተለያየውን ቡና ተፈጭቶ ይፈላና ከዛ ይቀመሳል ካለ ስኳር ነው የሚቀመሰው ጣዕሙ በደንብ እንዲታወቅ ማለት ነው እና ደግሞ ቡና ሲፈጭ ደግሞ በጣም ድክም ካለ አይጣፍጥም ነው የሚባለው። በሀገራችን ያ ባህላዊ አፈላል ቡና በማሽን ሳይሆን የጀበና ቡና ነው የሚባለው። የጀበና ቡና ሲሆን ቡናው በጣም መድከም የለበትም ትንሽ ፍርዝዝ ማለት አለበት። በደንብ መድከም የለበትም ነው የሚባለው። በደንብ ሲደክም ቡናው ላይጣፍጥ ይችላል ተብሎ ነው የሚ ካልጣፈጠ እንደው አይ በቃ ቡናው በደንብ ስለፈጨሽው ነው በጣም ስለደከመ ነው እና ትንሽ በደንብ መድከም የለበትም ትንሽ ፈርዘዝ ይበል ምናምን ይላሉ ወላጆች ትላልቅ ሰዎች ወይም በቃ የቡና አፍቃሪያን ልበላቸው ቡና በጣም የሚወዱ ሰዎች እንደዛ ነው የሚሉት። አብዛኞቻቸው ማለት ነው እኔ ግን ቡና ሲፈጭ ደከም ሲል ነው የምወደው እኔ ቡና የምጠጣው ደከም ካለ ነው የምወደው እና አውቃለሁ ቡና መፍጨት

ጥያቄው ምንድነው የሚለው? በቤት ውስጥ ወይስ በውጭ መሆን ትመጣለህ ነው የሚለው እኔ ምመርጠው እውነቱን ለመናገር በቤት ውስጥ መሆን ነው። የምሬን ነው በጣም የሚገመው ነገር ማለት ነው በቤት ውስጥ ሆኖ የሚሰራ አይነት ስራ በጣም ነው የምወደው። በቃ ውጪ የመውጣት እንደውም ልምዱ የለኝም ምናልባት ጓደኞቼ ምናምን ነይ ምናምን ካላሉኝ በስተቀር በቃ አንዳንዴ ጓደኞቼ ቤት መጥተው ራሱ አስገድደው ያሶጡኛል ከቤት አንቺ ቤት ተዘግተሽ መሞተሽ ነው ምናምን ይሉኛል ማለት ነው እና እኔ በቃ የቤት ውስጥ ሰው ነኝ ብዬም አምናለሁ በቃ የቤት ሰው የምባል አይነት ነኝ። በቃ ቤት ውስጥ የማደርገውን አላጣም በቃ አሁን ራሱ እኮ ቤት ሆኜ ነው ይሄን የምቀርጸው ማለት ነው በቃ አንዳንዴ ቤት ውዬ ለአንድ ወር ያህል እንደውም ወደ ውጭ የማልወጣበት ሰዓት አለ አንዳንዴ ማለት ነው በቃ። ትምህርት ከሌለኝ ክላስ ከሌለም የሆነ የሚሰራ ውጪ ወጥቼ የሚሰራ ነገር ከሌለ ዝም ብዬ በቃ ውጪ አልወጣም ማለትም ይቻላል። በቃ ቤት ምንም የሚሰራ ነገር አላጣም አንዳንዴ የቤት ስራ አለ እሰራለሁ፣ ቤት ውስጥ የሚሰሩ ስራዎች ማለት ነው አንዳንዴ ደግሞ መጽሐፍ አነባለሁ አንዳንዴ እጽፋለሁ አንዳንዴ ፊልም አያለሁ ቤት ውስጥ ሆኜ አንዳንዴ ደግሞ ከ ከድሞቶቼና ከውሾቼ ጋር አጫውታለሁ። በቃ የማደርገው አላጣም ቤት ውስጥ ቁጭ ብዬ ማደርገው አላጣም ማለት ነው። እንደውም እኔ አሁንም በጣም የገረመኝ ለራሴ ማለት ነው በጣም ቤት ከመውደዴ የተነሳ እኔ ሜዲሲን ነበር ማለቴ ህክምና ነበር መጀመሪያ መግባት የፈለኩት። ዲፓርትመንት ማለት ነው ህክም ከዛ ግን ምንድነው ያሰብኩት አሃ ህክምና ከሆንኩ እኮ በየቀኑ ወደ ህክምና መሄድ አለብኝ ዶክተር ከሆንኩ ሀኪም ከሆንኩ የግድ ወደ ህክምና መሄድ አለብኝ አይደል ታካሚዎችን ለማየት ምናምን ከዛ በቃ በየቀኑ ነው የምሄደው በቃ ሁሌ ቤት አልሆነም ማለት ነው ለራሴ በቃ ጊዜ አይኖረኝም በቃ ቤት ካልሆንኩ እዛ ሁሌ ሀኪም ቤት ምመላለስ ከሆነ በቃ ቤት የምቀመጥበት ሰዓት ራሱ ትንሽ ነው የሚሆነው ምናምን ብዬ በቃ ጭራሹኑ ማለት ነው አስቤበት የማላውቀውን ዲፓርትመንት ለመግባት ወሰንኩ ማለት ነው። እኔ በቃ ለራሴ አሁን አሁን ሳስበው ምን አይነት ጅል ነኝ ምናምንም እላለሁ። ምክንያቱም እኔ አሁን ባዮሎጂ በጣም ነው የምወደው ስነ-ህይወት ከህክምና ጋር የተያያዘ ችሎታውም አለኝ ብዬ አስባለሁ። ማለቴ የሆነ አንዳንዴ ታለንት የሆነ ተሰጥኦ አለ አይደል አሁን እኔ በቃ በጣም የተረጋጋው ሰው ነኝ። ማለቴ አሁን ላይ ህክምና ላይ ማለት ትምህርቱ አዎ ያስፈልጋል ግን ደግሞ የተረጋጋ ሰው ቶሎ የማይደነግጥ ሰው ሲሆን ደግሞ በጣም ተመራጭ ይሆናል ብዬ አስባለሁ እና ይሄ ራሱ እያለኝ በቃ ትቼው ምናምን ቤት ልሰራው የምችል አይነት ስራ ነው የምፈልገው ምናምን ብዬ ሶፍትዌር ነው የመረጥኩት ማለት ነው አሁን ሶፍትዌር ዲፓርትመንት ተምሬ ጭራሽ የራሴ ቢሮ ምናምን አሁን ሰው ሌላ ምንድነው የሚለው በቃ የራሴ ቢሮ ከፍቼ ሰዎችን እያገኘሁ ወይ ደግሞ ሰዎች ያሉበት ቦታ ሄጄ እሰራለሁ ምናምን ነው የሚለው። እኔ ግን ሶፍትዌር የመረጥኩበት ራሱ ምንድነው ስራ መስራትም ካለብኝ በስልኬ ነው የምሰራው በቃ ከማንም ሰው ጋር አልገናኝም። ከቤቴ አልወጣም። ቤቴ ቁጭ ብዬ ኦንላይን ስራ በመስመር ላይ መስራት እችላለሁ ብዬ ስላሰብኩ ነው እንደውም ሶፍትዌር የመረጥኩት ማለት ነው። እና በቃ የቤት የመውደዴ ፍቅር በቃ እስከዚህ ነው የደረሰው እስከ ዲፓርትመንት መቀየር ድረስ ማለት ነው እና እኔ እኔ ቤት ውስጥ መሆን ነው የሚመቸኝ ከውጪ ይልቅ ማለት ነው። ከዛ አንዳንዴ ደግሞ ጓደኞቼ ምናምን ገፋፍተው ምናምን ወደ ውጪ እንውጣ ምናምን ሲሉኝ እኔ በጣም የሚገርመኝ ደግሞ ጓደኞቼ ጓደኞቼ ቤት መቀመጥ አይወዱም። እኔ ደግሞ ውጭ መውጣት አልወድም። ከዛ እነሱ በቃ አስገድደው ምናምን እንድወጣ ያደርጉኛል ከቤት ማለት ነው። ከዛ ስወጣ ደስ ይለኛል እና ከነዛ ከጓደኞቼ ጊዜ ማሳለፍ ምናምን አይ በቃ ከአሁን በኋላማ እወጣለሁ በቃ ሳታስገድዱኝ በራሴ ነው እንደውም ኑ እንሂድ ምናምን የምላችሁ ምናምን ብዬ የዛን ቀን ደስ ብሎኝ እመለስና ከዛ ሌላ ቀን ነይ እንሂድ ምናምን ሲሉኝ አሁን ወደ ውጭ እንወጣለን አይደል በዚህ ቀን ምናምን ሲሉኝ አዎ አዎ እያልኩ እቆይና የዛን ቀን ሲደርስ አይ በቃ አይመቸኝም ምናምን ይደብረኛል ከዛ ወደ ውጭ መውጣት ማለት ነው እና አልሄድም ምናምን እላቸዋለሁ ማለት ነው። እና አሁን ያስተዋልኩት ነገር በቃ ወደ ውጪ ብዙ ጊዜ በልጅነቴ መውጣት ምናምን ስላለመድኩ መሰለኝ ቤት ውስጥ ነው ሁሌ ቁጭ የምለው ማለቴ ቤት ውስጥ እኮ ቁጭ አልልም ወይም የምተኛ አይነት ሰው አሁን ቀኑን ሙሉ የሚተኛ አይነት ሰው እንደዛ አይደለሁም ቤት ውስጥ እኮ በጣም ብዙ ስራ ነው የምሰራው። እንደውም ውጪ ከሚሰራ ሰው ይልቅ እኔ ቤት ውስጥ በጣም ነው የምሰራው ግን ውጪ መሆን ብዙ ጊዜ አልመርጥም በቃ ቤት ውስጥ ቁጭ ብዬ መዝናናት፣ መስራት፣ ጊዜ ማሳለፍ ምናምን ነው የምወደው ማለት ነው። እና እንደውም በቃ ጓደኞቼ ይቀልዱብኛል አንቺ በቃ ምንድነው ምናምን ይሉኛል ማለት ነው። በጣም ነው ቤት ውስጥ መቀመጥ የምወደው ማለት ነው እና ደስ ይላል።

ጥያቄው ታሪክ መንገር ትወዳለህ ወይ ነው ሚለው? አዎ እኔ ታሪክ መንገር በጣም ነው ምወደው ግን መናገር ሳይሆን መጻፍ ነው ምወደው። ማለቴ እኔ መናገር ላይ ብዙም ማለቴ ኮልታፍ ነኝ። እና ሰዎች ሳወራቸው ምናምን መጀመሪያ ኮልታፍ ስለሆንኩ በቃ እንዴ ይቺ ልጅ ናት ምንም መስማት አልፈልግም ምናምን ሊሉ ይችላል ብዬ ስለማስብ ማለቴ አዎ ልጅ እኮ አደለሁም ማለቴ ነው አስራ ዘጠኝ አመቴ ነው። ግን ኮልታፍ ነኝ ሳወራ የሆነ በሃይለ ቃል ምናምን ማወራ አይነት ሰው አደለሁም። እና ምንድነው ማረገው ታሪክ መንገር በጣም ነው ደስ ሚለኝ ራሴ የራሴ ታሪክ ይሁን የሌላ ሰው ታሪክ ይሁን ምናምን መንገር ደስ ስለሚለኝ። ምንድነው ማረገው ታሪክ እጽፋለው ማለት ነው። እንደ ድርሰት አይነት ከዛ ያ የጻፍኩትን ድርሰት ወይም ሌላ ሰው እንዲያቀርበው አረጋለው ወይ ደግሞ ራሴ አቀርበዋለው ማለት ነው። ደግሞ ሰዎች ከታሪክ ነግረናቸው ሳይሆን አሁን የሆነ ታሪክ በቃላችን ከመንገር ይልቅ። በስነ ጽሁፋዊ ውበት ተጽፎ አሁን በድርሰት መልክ ምናምን አስውበን ስንጽፈው። ከመስማት ይልቅ ዝም ብሎ ያወራነውን ከመስማት ይልቅ። የዛ ስነ ጽሁፋዊ ውበቱ በጠበቀ መልኩ በዛ ስንተርከው የመስማት ፍላታቸው የመስማት ፍላጎታቸው ይጨምራል ብዬ እገምታለው ለዛም ነው። አሁን እኔ ታሪክ ታሪክን መናገር ደስ ስለሚለኝ። ማለቴ ግዴታም ነው እኮ ታሪክ መንገር መውደድ ብቻ ሳይሆን በቃ የግድም መውደድ አለብን። ምክንያቱም አሁን ከታሪክ ብዙ ነገር ነው ምንማረው አሁን። ለምሳሌ እኔ ያለፍኩት ህይወት እኔ ያሳለፍኩት ህይወት ማለት ነው። አሁን እኔ ለምሳሌ አስራ ዘጠኝ አመቴ ነው አደል እስከ አስራ ዘጠኝ አመት ያሳለፍኩት ህይወት። በወረቀት ስጽፈው በቃ ከበዛ አንድ መቶ ፔጅ አርጌ ብጽፈው ነው። አንድ መቶ ገጽ ስለዚ አስራ ዘጠኝ አመት የኖርኩትን በመቶ ገጽ ያ አስፈላጊውን አስፈላጊውን ነው ምጽፈው አደል ስለዚ በመቶ ገጽ አንድ ሰው ሁለት ቀን ምናምን አንብቦ የአሥራ ዘጠኝ አመት ልምድ። መውሰድ ይችላል ይሄ ደግሞ ለምንድነው ሚጠቅመን አሁን? ለምሳሌ አንድ የሰማኒያ አመት ሰውዬ ከሆነ አንድ የሰማኒያ አመት ሰው ካለ ወይም ሴትዮ ካሉ በቃ የሰማኒያ አመት ሰው ካለ ለምሳሌ ሰማኒያ እስከ ሰማኒያ አመት ሚደርሰው ያሳለፈው ነገር አለ ውጤታማ የሆነበት የወደቀበት ነገር አለው አደል እነዛ ሁሉም ነው ሚጻፈው የህይወት ታሪክ ምናምን ስንጽፍ ማለት ነው። ስለዚ አንድም አንድ አንድ ሃያ አመቱ ምናምን ያለ ወጣት የዛ የሰማኒያ አመቱ ሰው ታሪክ ካነበበ ካነበበ መጽሐፍ ካነበበ ወይ ደግሞ ታሪኩን ከሰማ ምንድነው ሚያረገው አሁን ያ ሰማኒያ አመት የደረሰው ሰው የሰማኒያ አመት ልምድ አለው አደል። የሱ ታሪክ ከሰማ ስለዚ ያ የሃያ አመት ሰውዬ ምንድነው? ያጠፋው ጥፋት ደግሞ አያጠፋም ያ አዲሱ ወጣት ማለት ነው ያ የሚሰማው ወጣት ደግሞ ውጤታማ የሆነበት የሰማኒያ አመት ሰውዬ ውጤታማ የሆነበት መንገድም ደግሞ ያ የሃያ አመት ወጣት ተጠቅሞ ውጤታማ ሊሆን ይችላል ማለት ነው። ስለዚ የሰማኒያ አመት ልምድ በሰማኒያ ወረቀት ማግኘት ማለት በጣም ነው በጣም በጣም ነው ለህይወት ለህይወታችን ጠቃሚ ማለት ነው። ሰማኒያ አመታችን እስከ አሁን አንዳንዴ እኮ በቃ እድሜያችን ራሱ ሚያስተምረን ነገር አለ። ትምርት ቤት ሳንሄድ ምናምን በእድሜያችን ምንማረው ነገር እኮ አለ ስናድግ በቃ እያወቅነው እድሜ እየጨመርን ቢሄድን ቁጥር የሆነ ነገር እያወቅን ምንሄደው ነገር አለ ስለዚ አሁን የሰማኒያ አመት ታሪክ መስማት። እድሜያችን ሰማኒያ አመት ሳይደርስ የሰማኒያ አመት ልምድ ይኖረናል ማለት ነው። ስለዚ ታሪክ መስማት በጣም አሪፍ ነው ታሪክ መንገር በጣም አሪፍ ነው ብዬ አስባለው። እና ለዛ ነው ታሪክ መንገር ምወደው እና እኔ ታሪክ በቃሌም ባላወራ ራሱ የሆነ አሁን የራሴ ታሪክ በቃሌ ማውራት በቃ በጣም ነው ሚደብረኝ። አማራጭ ሳጣ ነው ማወራው እንጂ ይደብረኛል። ግን ምንድነው? ማረገው የኔ ታሪክ ደግሞ ለሌላ እንደሚጠቅም ስለማቅ። አሁን አዎ አስራ ዘጠኝ አመቴ ነኝ ግን ሰማኒያ አመት ምናምን ስደርስ የሆነ ልምድ ይኖረኛል ማለቴ በቃ ያሳለፍኩት የሆነ ለሰው ይጠቅማል ብዬ ስለማስብ አሁን የኔ ታሪክ እየጻፍኩት ነው። አሁን እስከ አስራ ዘጠኝ አመቴ እስከምደርስ በህይወቴ ያጋጥሙኝን ትላልቅ ነገሮች ውጤታማ የሆንኩባቸው የወደኩባቸው ምናምን እየጻፍኩ ነው ምሄደው። እና የዛኔ ሰማኒያ አመቴ ምናምን ስደርስ ወይም ከዛ በላይም ከደረስኩ ምናልባት የዛኔ ስጽፈው ለሌላ ሰው ሲያነበው የኔ ታሪክ አሁን መናገር ነው አሁን እየተናገርኩ ነው ስጽፈው መጻፍ ማለት እንደመናገር አንድ ነው ስለዚ ስጽፈው ሌላ ሰው የኔን ታሪክ ሲያነብ ምናምን ከኔ ታሪክ ብዙ ነገር ይማራል ብዬ ስለማስብ ነው። የሌላ ሰውም ታሪክ ደግሞ እኔ እሰማለው እንደውም የሌላ ሰው ታሪክ የመስማት ልምዱ አለኝ። ከዛ ነገር ብዙ ስለምጠቀም እንደዛ አረጋለው ማለት ነው። እና እኔ ታሪክን መንገር ከሚወዱ ሰዎች ጋ ነው።

ጥያቄ ምንድነው የሚለው ዛሬ የአየር ሁኔታው እንዴት ነው ነው የሚለው? ዛሬ የአየር ሁኔታው እንዴት ነው? ትንሽ ብርድ አለ የአዲስ አበባ ውስጥ ነው። እና ትንሽ ብርድ አለ ከሰአቱ አሁን አምስት ሃያ አምስት ጉዳይ ለስድስት ነው ያለው እና ትንሽ ብርድ አለ እና ትንሽም ንፋስ ነገር አለ ደግሞ ፀሀይም አለ ብርዱን እንዲመጣ ያረገው ንፋሱ መሰለኝ እንጂ ፀሀይ እያለ ብርድ አይኖርም ነበር። እናም ውጪ ከወጣሁ ግን ውጪ ብንወጣ አሁን እኔ ቤት ውስጥ ነኝ ውጪ ብወጣ ግን አሁን ፀሀይ ነው። በቃ ፀሀይ ከአራት ሰዓት ጀምሮ እስከ ስምንት ሰዓት አካባቢ ያለው ፀሀይ በጣም እስከ ዘጠኝ ምናምን ያለው ፀሀይ በጣም ሀይለኛ ፀሀይ ነው ያለው ማለት ነው። ግን እንደዛውም ሆኖ ግን ንፋስ ነው ንፋስ ስለሆነ መሰለኝ ብርድ አለ። ብርድ ነገር ነው አሁን ላይ ማለት ነው። እና ግን እኔ ብርድ ስለምወድ በጣም በጣም ደስ እያለኝ ነው አሁን ሰዓት ላይ ማለት ነው። እኔ ሙቀት ሲሆን ደስ አይለኝም እንደውም ፀሀይም ሲሆን ብዙም ደስ አይለኝም ማለቴ ደመና ነገር ሲሆን ነው ደስ እሚለኝ አንዳንዴ የጧዋትና የማታ ፀሀይ ነው እኔ የምወዳቸው ማለት ነው። ጠዋት እስከ ሶስት ሰዓት ባለው ሰዓት ያለው ፀሀይ ማታ ደግሞ ከ አስር ከአስራ አንድ ከአስር ሰዓት ጀምሮ እስከ አስራ ሁለት ምናምን እስከምትጠልቅ ድረስ ያለው የፀሀይ የፀሀይ ብርሃን በጣም ነው ደስ የሚለኝ ማለት ነው። እና እኔ በቃ ብርድ በጣም ስለምወድ ዛሬ በጣም ደስ ብሎኛል ብርድ ነገር ስለሆነ ማለት ነው እንደውም አብዛኛው ጊዜ ግን በቃ እንደዛሬ ነው ማለቴ አብዛኛው ጊዜ የአየር ሁኔታው የሚቀያየር አይነት አይደለም። አሁን ትናንትም ራሱ በዚህ ሰዓት እንደዛ ነበር ፀሀይም ነበር ትንሽ ንፋስም ነበር ከዛ በንፋሱ ምክንያት ትንሽ ብርድ እንዲሆን አርጎት ነበር ማለት ነው ስለዚህ ይሄ ነገር በጣም ነው ደስ እሚለኝ ለኔ ማለት ነው። እና አሁን አሁን ግን ምንድነው የአየር ሁኔታው እየተቀየረ ነው? ማለቴ በክላይሜት ቼንጅ ግሎባል ዋርሚንግ ማልቴ የአየር መሞቅ የአየር መሞቅ እና የአየር ሁኔታ መቀየር ምናምን ሀገራችን ላይ የአየር ሁኔታ እየቀየረ ነው ብዬ አስባለሁ። አሁን ድሮ ድሮ አዲስ አበባ በጣም ብርድ ነበር እንደውም ዝናብም በአመት ከአመት ማለቴ ብዙ ጊዜ አሁን አሁን ሚዘንበው ክረምት ክረምት ብቻ ነው። አዲስ አበባ ውስጥ ድሮ ግን አመቱን ሙሉ አካባቢ በሚባል ደረጃ ይዘንብ እንደነበር ሰዎች ነግረዉኛል እኔ አላውቅም የዛኔ እዚህ አዲስ አበባ አልነበርኩም ምናልባትም ደሮክስ እኔ ሳልወለድም ከ አስራ ዘጠኝ አመት ወይም ከሃያ አመት በፊት ሊሆንም ይችላል። አላውቅም ግን ድሮ ሁሌ ዝናብ ይዘንብ እንደነበር ምናምን ሰዎች ነግረዉኛል አሁንም ራሱ ግን ኢትዮጵያ አካባቢ ማለት ነው። ኢትዮጵያ አካባቢ በደቡባዊ ክፍል የኢትዮጵያ ደቡባዊ ክፍል ራሱ በአመት አመቱን ሙሉ ዝናብ የሚያገኙበት አጋጣሚ አለ በቃ በአመት አስር ወር ሙሉ ዝናብ ይዘንብባል ከስምንት እስከ አስር ወር ሙሉ ዝናብ ይዘንብና ሁለት ወር ሙሉ ሁለት ወር ብቻ ነው። ፀሀይ ምናምን የሚወጣው ዝናብ ሳይዘንብ ማለት ነው። ሀገራችን ማለቴ እኔ የምኖርበት ቦታ ሰሜን ነው ሰሜን አካባቢ ነበር ድሮ የምኖረው ማለት ነው አሁን አዲስ አበባ ነው። ድሮ ግን መቀሌ ነበር የምኖረው እና መቀሌ ላይ በቃ አስር ወር ዝናብ አይዘንብም በቃ ዘጠኝ ወር ዝናብ አይዘንብም ሶስት ወር ነው ዝናብ የሚዘንብም ማለት ነው። ከ ሰኔ ሀምሌ ነሀሴ እስከ መስከረም አካባቢ ዝናብ ይዘንባል ሌላ ሌላው ወራት ግን ዝናብ አይዘንብም ነበር። እና ሁሌም በቃ እንደዛ ነው መቀሌ እኔ ከምወለድ ጀምሮ እንደዛ ነው ያየሁት። ሌላ ቅድም እንዳልኩት ግን ኢትዮጵያ ደቡባዊ ክፍል በደቡብ ደቡባዊ አካባቢ ኢትዮጵያ ደቡብ ላይ ምንድነው የሚታየው? ከ ስምንት እስከ ዘጠኝ ወራት ውስጥ እስከ አስር ባለው ወራት ዝናብ ይሆንና ለሁለት ወር ብቻ ነው ዝናብ ሳይዘንብ የሚቆየው ማለት ነው። እና ይሄ እዛ ይሄ ይሄ ነገር እየተቀየረ ነው አሁን ላይ ሙቀት ሲሆን የአለም ሙቀት እየጨመረ እየሄዱ ስለሆነ ይሄ ነገር እየተቀየረ ነው ብዬ አስባለሁ። አሁን ለምሳሌ አዲስ አበባ ደህና ብርድ ነበር ድሮ በቃ በጣም ብርድ ነበር ነው የሚሉት አሁን ላይ ግን በቃ ብርድ አይደለም። እንደውም ደህና ነው እሺ እኔ እንኳን ለምጄዋለሁ ማለቴ መካከለኛም ብርድም ሙቀትም መካከለኛ ስሆን ነው እምወደው። እና ግን በቃ ያን ያህል ብርድ የሚባል አይደለም አሁን ላይ ድሮ ግን በጣም ብርድ እንደነበር ሰዎች ነግረውኛል። እና አሁን ይሄ ያስከተለው የአለም የመሞቅ ሁኔታ ነው ያስከትለው ብዬ አስባለሁ። ሌላ ከዚህ በላይ ደግሞ እንዳይሞቅ ለቀጣይም እሰጋለሁ ከዚህ በላይ አሁን በቃ የአለም ሙቀት እየጨመረ ከሄደ የአየር ሁኔታ በጣም ነው የሚቀየረው ብዬ አስባለሁ። እንደውም ኢትዮጵያ ውስጥ በጣም እንደሚቀየር አስባለሁ እንደዛ ከተቀየር ደግሞ አብዛኛው የኢትዮጵያ ማህበረሰብ በ በ በአግሪካልቸር ማለቴ በማረስ ምናምን ስለሚኖር ለዛ ጎጂ ነው ብዬ አስባለሁ። ማለት ነው።

ጥያቄ ምንድነው የሚለው ከስራ ባልደረቦችህ ጋር ጥሩ ግንኙነት አለው ወይ ነው የሚለው? አዎ እኔ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁ ማለቴ በቃ እኔ ዝምተኛ ሰው ስለሆንኩ መሰለኝ በቃ ከሁሉም ሰው ጋር ምንም ችግር የለብኝም ግን ግን ችግሩ ማለቴ በጣም ከእነሱ ጋር ብዙም አላወራም ብዙም ጊዜ አላሳልፍም ነው ምክንያቱም እኔ በቃ ስራዬን ከእነሱ ጋር በስራ ጉዳይ ካልሆነ በሌላ ነገር አሁን ለምሳሌ የሆነ ዝግጅት ምናምን ሲደረግ ብዙ ጊዜ ማለቴ የድርጅቱ የድርጅት ዝግጅት ከሆነ ነው የምትሳተፈው እንጂ አሁን በራሳቸው ተሰብስበው ምናምን ጊዜ የሚያሳልፋሉ አይደል እንደዛ አላደርግም ማለቴ ከስራ ውጪ ባለው ነገር ብዙም አልቀራረብም ግን ዝም ብዬ በስራ ጉዳይ ሲሆን አወራቸዋለሁ በጣም አሪፍ ግንኙነት አለኝ ብዬ አስባለሁ። ደግሞም እኔ ማለቴ እንትን ነኝ የሆነ ነገር ሰው ሲያወራ ወይ ደግሞ የሆነን ሰው በፖዘቲቭ ነው የማየው ማለቴ በአዎንታዊ ነገር ነው የማየው እንጂ አሁን የሆነ ሰው እንትን ቢል የሆነ ነገር ከተናገረ አይ ምን አስበው ነው ምናምን ብዬ ነገሮችን ወደ ተለያየ አቅጣጫ አልወስድም። እንደዛ አይነት ሰዎች አሉ እውነትን ለመናገር ግን እንደዛ እንደዛ ማድረግ ለዛ ሰው እንደዛ ለሚያስበው ሰውም ጥሩ አይደለም ለተናገረው ሰውም ጥሩ አይደለም እና እኔ እንደዛ አይነት ሰው አይደለሁም። እንደውም እንደዛ አይነት ራሴ እንደዛ አይነት ሰው እንዳልሆን በጣም ነው የምጥረው በቃ አንዳንድ አንዳንድ ጊዜ ሰዎች መጥፎ የማስበውም ሊሆን ይችላል ምናምን የሆነ ነገር ቢነግሩኝ ራሱ ወደ ጥሩ ነገር ነው የምወስደው በቃ እኔ አንዳንዴም ይጎዳል ማለት ነው። አንዳንዴም የሆነ ብልጥ መሆን ያስፈልጋል እርግጥ ነው ግን እኔ ለምዶብኝ በቃ የሆነ ነገር ጥሩ መንገድ ስለምወስድ ከሁሉም ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁ እና ይሄ ደግሞ በስራየ ላይ ውጤታማ አንድሆን እረድቶኛል ብዬ አስባለሁ። አሁን ከስራ ባልደረቦቼ ጋር ጥሩ ግንኙነት ባይኖረኝ ኖሮ ለምሳሌ አሁን የሆነ አዲስ መረጃ ምናምን ሲመጣ የሆነ ስራ መስራት ሲኖርብን ምናምን አብረን አንሰራም ነበር ማለት ነው። ለምሳሌ አሁን አዲስ መረጃ ካለ እኔ ለስራ ባልደረቦቼ እልካለሁ እነሱም ይልኩልኛል ማለት ነው እና በአዲስ መረጃ ስራችንን ፈጣንና ቀልጣፋ ሆኖ ውጤታማ እንዲሆን ይረዳናል ማለት ነው። ሌላ ነገር ደግሞ አሁን ለምሳሌ አብሮ መስራት ደግሞ አሁን አንድ ስራ አንዳንዴ ለኛ በቃ በጣም የሚከብደን አብረን ተሰብስበን ብንሰራው ግን በጣም ቀላል አይነት ስራ አለ አንዳንዴ ለብቻ መስራት በቃ ውጤታማም እንዳትሆን የሚያደርግ ነገር ነው ብዬ አስባለሁ። ለብቻ መስራት አንዳንዴ አሪፍ አይደለም በግሩፕ በቡድን የሚሰራ አይነት ስራ ከሚሰራ ነገር አብሮ መስራት አሪፍ ነው ብዬ አስባለሁ። እና ከባለደረቦቼ ጋር ጥሩ ግንኙነት ስላለኝ አብሮ የሚሰራ አይነት ስራ ሁሌ አብረን ነው የምንሰራው ማለት ነው እና ሁሌ ደግሞ ውጤታማ ነው የምንሆነው ሁሌ አመርቂ የሆነ ስራ ውጤታማ የሆነ ስራ ነው የምንሰራው ማለት ነው። እና ከባልደረቦቼ ጋር ደግሞ የሆነ ጥሩ ግንኙነት ግንኙነት እንዲኖረኝ ማድረግ የጀመርኩት ደግሞ በዚህ ሶስት አመት ምናምን ውስጥ ነው እንጂ ከዛ በፊት በቃ ብቻዬን ነው የምሰራው ብቻዬን ውጤታማ መሆን እችላለሁ። ብቻዬ በቃ ሁሌ ብቻዬን ነበር የምለው እና ግን አንዴ ለብቻዬ በቃ ውጤታማ እንደማልሆን በቃ ሲገባኝ ማለቴ ጓደኞቼ ሌሎች ጓደኞቼ ከስራ ባልደረቦቻቸው ጋር አብረው ሲሰሩ ጥሩ ግንኙነት የዛኔም እኮ መጥፎ ግንኙነት አልነበረኝም ግን በቃ ሰላም እላችኋለሁ ምናምን ግን የዛኔ ምንድነው የማደርገው አደርጌ የነበረው በቃ የሆነ ስራ ሲሰጠን ብቻዬን ነው የምሰራው። እገዛ ከፈለኩ ራሱ አልጠይቅም ሌሎች በቃ ሌሎች እኔን እንደውም እየተቀራረቡኝ ባልደረቦቼ እኔ እኔን ሆን ብሎ የሆነ የሆነ ነገር ይጠይቁኛል ወይ ደግሞ የሆነ ነገር እንዳግዛቸው ይጠይቁኝ እና በዛ በዛ ነው ሰዎችን የስራ ባልደረቦቼን መቀራረብ ምናምን የጀመርኩት ከዛ በኋላ ግን እኔም ከእነሱ እርዳታ ስፈልግ እጠይቃቸዋለሁ እነሱም ከእኔ እርዳታ ሲፈልጉ ይጠይቁኛል። እንደውም አንዳንዴ አብረን የምንሰራው ስራ አለ በቃ የሆነ ፕሮጀክት ምናምን ለየ ለየ ብቻ ተሰጥቶን ራሱን አብረን እንሰራውና ከዛ በቃ አሪፍ ይሆናል ብቻችንን ከምንሰራው ይልቅ አብረው የተሰራ ስራ አሪፍ ውጤት አመጣለሁ ስለዚህ እኔ ከስራ ባልደረቦቼ ጋር አሁን ላይ በጣም በጣም አሪፍ የሚባል ግንኙነት ነው ያለኝ ማለት ነው። ይሄ ደግሞ ስራዬ ላይ በጣም ውጤታማ እንደሆን ረድቶኛል ብዬ አስባለሁ ግዴታም ነው አሁን አንድ ስራ ላይ ውጤታማ ለመሆን ከስራ ባልደረቦች ያለን ግንኙነት መጥፎ ከሆነ በቃ ውጤታማ አንሆንም ብዬ አስባለሁ። እና የመሆን እንድላችን በቃ ትንሽ ነው ስለዚህ ሁሉንም ያለን ችሎታ ተጠቅመን ከስራ ባልደረቦቻችን ጋር ጥሩ ግንኙነት መፍጠር አስፈልጊ

ጥያቄው በስራ ጊዜ እረፍት ታደርጋለህ? ነው የሚለው አዎ እኔ በስራ ጊዜ እረፍት ማድረግ እወዳለሁ ምክንያቱም አንድ ስራ ስንሰራ ትንሽ እረፍት እወሰድን ካልሰራነው ውጤታማ መሆን አንችልም ብዬ ስለማስብ አሁን ስራ እየሰራሁ ምናምን ትንሽ እረፍት ወስድና ከዛ ከዛ ወደ ስራ እመለሳል ማለት ነው አሁን ይህ ስራ የምለው በተለያየ መንገድ መውሰድ እንችላለን ለምሳሌ አሁን በጥናት ብንወስደው አሁን እኔ ዛሬ ማትስ አጥናለሁ ሂሳብ ትምህርትን አጥናለሁ ምናምን ብዬ ባስብ አሁን ጠዋት ተነስቼ እስከ ከሁለት ከአስራ ሁለት ነው አብዛኛው ጊዜ የምንነሳው እስከ ሁለት ሰዓት እስከ ሶስት ሰዓት ባለው ጊዜ ቁርሴን እበላለሁ ምናምን ማለት ነው ከዛ ከሶስት ሰዓት ጀምሮ እስከ ስድስት ትኩል ደግሞ በደንብ አጠናለሁ ማለት ነው ከሶስት ሰዓት ጀምሮ እስከ ስድስት ተኩል ከዛ ከስድስት ተኩል ጀምሮ እስከ ስምንት ሰዓት ምሳዬን እበላለሁ ትንሽም እረፍት እወስዳለሁ ማለት ነው ከዛ ከስምንት ጀምሬ እስከ አስር ምናምን ደግሞ አጠናና አስር ሰዓት ሲሆን እተኛለሁ። ከዛ አስራ ሁለት ሰዓት እነሳለሁ ማታ ማለት ነው። ከዛ ማታ አስራ ሁለት ሰዓት ተነስቼ ምንድነው ማርገው እራት እሄዳለሁ እራት እስከ አንድ ሰዓት ምናምን እራቴን እበላና ከዛ ከአንድ ሰዓት ጀምሮ ደግሞ እስከ ስድስት ሰዓት የሌሊቱ አጥናለሁ ማለት ነው። ከዛም አጥንቼ ከስድስት ሰዓት እስከ አስራ ሁለት ሰዓት ደግሞ በድጋሚ እተኛለሁ ማለት ነው። ከዛ ምንድነው ግን እዚህ ላይ አሁን ቅድም እንዳልኩት አሁን ከጠዋት ሁለት ከሶስት ሰዓት ጀምሮ እስከ ስድስት ተኩል አጠናለሁ አላልኩም ግን ለሶስት ሰዓት ለሶስት ሰዓት ያህል ዝም ብዬ ትኩረት አርጌ አላጠናም ምንድነው ማርገው በመሃል መሃል አንድ ሰዓት ለምሳሌ ሃምሳ ደቂቃ አጥናና አስር ደቂቃ ትንሽ የሆነ ራሴን ለማረጋጋት ምናምን ወይም ከቤት እወጣለሁ ወይ ደግሞ ትንሽ የእግር እንቅስቃሴ ምናምን አርጋለሁ ወይ ደግሞ ቪዲዮዎችን ምናምን አያለሁ ማለት ነው በየ ሃምሳ ደቂቃው እኔ የማጠናው እንደውም እንደዛ ነው ሃምሳ ደቂቃ ትኩረት አርጌ አጠናና አስር ደቂቃ ደግሞ የሆነ ቪዲዮ ምናምን አይበታለሁ ወይ ደግሞ እንቀሳቀሳለሁ ትንሽ የእግር እንቅስቃሴ አርጋለሁ ማለት ነው ሌላ ደግሞ ምን አርጋለሁ አሁን የቤት ስራ ሲሆን ደግሞ አሁን የቤት ስራ ወጥ ወጥ እሰራለሁ ቤት አጸዳለሁ እቃ አጥባለሁ ቤት የልብሶችን ምናምን አጥባለሁ አሁን ይሄ ነገር ምንድነው ማደርገው ባንዴ አላጥብም አሁን በአንዴ ይሄን ሁሉ ስራ አልሰራም አሁን ለምሳሌ ጠዋት ተነስቼ ቤት ካጸዳሁ ቤት ቤት ቶሎ ቶሎ አጸዳና ቁርስ እሰራለሁ ይህ ግዴታ ነው የጠዋት ሁሉ የእለት ተእለት ተግባሬ ነው ከዛ ምንድነው ማደርገው ቁርስ ምናምን ከስራው በኋላ ትንሽ ቆይቼ አረፍ ምናምን ብዬ ምንድነው ማደርገው እቃ አጥባለሁ ማለት ነው እቃ ቁርስ ምናምን የነበረ እቃ አጥባለሁ ማለት ነው ከዛ እቃ ካጥብኩ በኋላ ደግሞ ትንሽ አረፍ ብዬ ማለት ነው ምንድነው ማደርገው ምሳ ሰራለሁ ማለት ነው ምሳ ሰርቼ ምናምን ምሳ ከተበላ በኋላም እቃ ይቆሽሻል ከዛ በኋላ ደግሞ እቃ አጥባለሁ እቃ አጥቤ ትንሽ አረፍ ብዬ ደግሞ እራትን ወደ መስራት ምናምን እገባለሁ ማለት ነው እና እኔ በስራ ጊዜ እረፍት እያረኩ ነው ምሰራው እንጂ በቃ ዝም ብዬ ቀኑን ሙሉ እሰራው ምናምን አልውልም ደግሞ ይሄ ነገር ቀንን ሙሉ እየሰራን ከዋልን ማለቴ ካለ እረፍት ማለት ነው ካለ እረፍት ምንሰራ ምናምን ከሆነ የሆነ ለ አንደኛ ሌጤናችንም አሪፍ አይደለም ምክንያቱም ካለእረፍት ምንሰራው አእምሮአችን ራሱ የሆነ ነገር ሲደጋገም ሲደጋገም የመሰልቸት ባህሪ እናሳያለን። ስለዚህ፣ እንዳይሰለቸን ያስረውን እንዳይሰለቸን ደግሞ፣ ሁሌ ቋሚ ስራችን ከሆነ ደግሞ እንዳይሰለቸን ሲባል እንዳይሰለቸን የሆነ እረፍት እየወሰድን፣ ምናምን ብንሰራው አሪፍ ይሆናል ብዬ አስባለሁ። ሌላ ደግሞ በስራ ጊዜ እረፍት ካላደረግን ደግሞ፣ የስለችን የስለችን የሰራነው ስራ ውጤታማ አንሆንበትም ብዬ አስባለሁ አሁን አንዳንዴ እኮ፣ ምንድነው ያጠናን ውልን ቀን ሙሉ በቃ ለአሥራ ሁለት ሰዓት ወይ ስምንት ሰዓት ምናምን ቀኑን ሙሉ እያጠናን ውለን፣ ከዛ መጨረሻ ላይ ምንም ነገር አንይዝም። ይሄ ምንድነው? ለምንድነው እንዲህ የሆነው እረፍት በመሃል ላይ እረፍት ስለማንወስድ ነው። ምክንያቱም፣ በመሃል ላይ እረፍት ስንወስድ እኮ አእምሮአችን እንደ አዲስ፣ እንደ አዲስ እንዲጀምር፣ አሁን ጥናት ላይ አንድ ሰዓት፣ አንድ ሰዓት ወይም ሃምሳ ደቂቃ ምናምን እያረግን፣ እያጠናን፣ ከዛ ትንሽ እያረፍን ብናጠና አእምሮአችንን የመያዝ ችሎታው በጣም ከፍተኛ ነው ብዬ ነው ማምነው። ደግሞም፣ በጥናትም እንደዛ እንደሆነ ተረጋግጠዋል። አንዳንዴ አእምሮአችን ከአርባ ደቂቃ ወይ ደግሞ ከአምሳ ደቂቃ በላይ የሆነ ነገር የሆነ ነገር ላይ ፎከስ ማድረግ፣ ማለቴ ትኩረት ማድረግ አይቻልም አይችልም። አእምሮአችን ማድረግ አይችልም ስለዚህ፣ ምንድነው ማድረግ ያለብን? አንዳንዴ ትንሽ እረፍት በስራ ጊዜ ላይ እረፍት ትንሽ እየወሰድን ትንሽ እየስራን መሆን ነው ያለበት በቃ፣ ውጤታዊ ስራ፣ ውጤታማ ስራ እንዲሆን በቃ፣ እንደዛ ካልሆነ ውጤታማ መሆን በደንብ አንችልም ብዬ ስለማስብ፣ እኔ በስራ ጊዜ

ጥያቄው ለስራ ትጓዛለህ ነው የሚለው? አዎ ለስራ አዎ ተጉዤ አውቃለሁ። ለምሳሌ። እኔ ለስራ የተጓዝኩባቸው ቦታዎች አንደኛ መቀሌ መቀሌ ውስጥ ነበር። እኔ የምኖረው ከዛ ወዴት ተውዣለሁ። ወደ አብያድ የሚባል አለ። ትግራይ ክልል ውስጥ ነው የሚገኘው የአብያድ የሚባለው ቦታ። ከዛ እዛ ላይ ሄጄ አውቃለሁ። ለስራ በስራ ምክንያት ማለት ነው። ምንድነው? እና ቤታችን ውስጥ ልብስ ነው የሚሸጠው የባህል ልብስ ማለት ነው። ባህላዊ የኢትዮጵያ ልብስ አለ ጥልፍ የሚባል እሱ ነው የሚሸጠው። ከዛ እና ሄጄ እዛ ላይ እሱን ነገር ያ ልብሱ የባህላዊ ልብስ አሸንዳ ላይ በደንብ ነው የሚለበሰው። የአሸንዳ ባል የሚባል አለ ትግራይ አካባቢ የሚከበረው ማለት ነው። እና እሱን ነገር በጣም ነው የሚከበረው። ከዛ በዛ በዓል የዛ በዓል ሲሆን ያ ልብስ የሀበሻ ልብሱን በደንብ ነው የሚሸጠው። እና የዛኔ እንትን በየአመቱ ይለያያል። የሚከበርበት ትግራይ ክልል ውስጥ አሁን ለምሳሌ የአሁን አመት የከተማ አመራሮች ምናምን የክልሉ አመራሮች ምናምን የሚገኙበት ይገኛሉ። እዛ በዓል ላይ ከዛ አሁን ለምሳሌ ዛሬ መቀሌ ቢከበር የዛሬ አመት መቀሌ ቢከበር ቀጣይ አመት ደግሞ ሌላ ቦታ ይከበራል። ለምሳሌ አብይ አዲ ምናምን ሊሆን ይችላል ማለት ነው። ከዛ የዛኔ አብያዲ ነበር የሚከበረው። የአሸንዳ በዓሉ ማለት ነው። ከዛም እዛ ብዙ ሰው ስለሚሄድ ወደዛ ቦታ እዛ እዛ ቦታ ላይ ልብስ በጣም ነው የሚሸጠው ማለት ነው። እና የሀበሻ ልብስ ለአሸንዳ ተብሎ በጣም ነበር የሚሸጠው። ከዛ ለአሸንዳ በዓል ሁለት ሳምንት ምናምን ሲቀረው ልብስ ለመሸጥ ከወላጆቼ ጋር ሄጄ አውቃለሁ ማለት ነው። እዛ ቦታ እና የሀበሻ ልብስ እዛ በጣም ነው የሚሸጠው። የዛ የአሽንዳ ባህር ሲሆን እና ከወላጆቼ ጋር ሄጄ እዛ ልብስ ሸጠን እናውቃለን። ይሄ ለምሳሌ የስራ ጉዞ ነው የሚባለው። አንዳንዴ ደግሞ የበጎ አድራጎት በጎ አድራጎት ጉዞ አደርጋለሁ። አሁን ለምሳሌ ለስራ ነው የምሄደው ግን በጎ አድራጎት ነው ስራው ማለቴ ገንዘብ ምናምን የሚከፈልብኝ አይደለም። ግን ዝም ብዬ ለበጎ አድራጎት ስራ ተጉዤም አውቃለሁ። እንደውም አብዛኛው ጊዜ ለዛ ለዛ አይነት ስራ ነው የምጓዘው ማለት ነው። ሌላኛው ደግሞ አሁን ትምህርትም እንደ ስራ ብንቆጥረው አሁን ለምሳሌ እኔ አሁን ከመቀሌ ወደ አዲስ አበባ ለትምህርት መጥቻለሁ። አሁን ይሄ ለስራም ግን አዎ ለስራም ነው። ምክንያቱም እኔ አሁን ሶፍትዌር ለመማር ነው የመጣሁት ሶፍትዌይ ተምሬ ስራ ነው የምሰራው አይደል ስለዚህ ለስራ ተጉዥዣለሁ ማለት ነው። እንደውም የተጓዝኩበት እርጋት በጣም ሩቅ ነው። በመኪና ከሆነ ሁለት ቀን ማለቴ ሃያ አራት ሰዓት ነው የሚፈጀው። በ በፕሌን ከሆነ ደግሞ አምሳ ደቂቃ ነው የሚፈጀው ማለት ነው። ስለዚህ ለስራ እኔ እጓዛለሁ። የመጓዝ የመጓዝ ልምዱ አለኝ እና ሌላ ነገር ደግሞ ምንድነው? ለስራ ስጓዝ ግን እኔ በቃ በጣም ነው ደስ የሚለኝ አንደኛ ነገር እኔ መጓዝም እወዳለሁ ማለቴ ለስራም ሳይሆን ምናምን ለመዝናናትም ራሱ መጓዝ ለሞት ለስራ ብዬ ብጓዝ ራሱ ለመዝናናት የተጓዝኩኝ ያህል ነው የሚሰማኝ። በቃ እኔ በቃ እኔ በጣም የሚገርመኝ ነገር ይሄን ነገሬ ነው። እንደውም ምክንያቱም። ለስራ ለስራ ራሱ ብዬ አስቤ የተጓዝኩትን ነገር በቃ ለመዝናናት እንደ ትሪፕ ማለት ለመዝናናት እንደሄድኩ ምናምን ነው የምቆጥረው። እና በጣም ነው ደስ የሚለው ለስራ መጓዝ ማለት ነው። ደግሞ ለስራ ምጓዘው ደግሞ ከጓደኞቼ ጋር ከወላጆቼ ጋር ከእህቶቼ ከወንድሞቼ ጋር ስሆን በጣም ይበልጥ ደስ ይለኛል ማለት ነው። የማላውቀው ሰው ከማላውቀው ሰው ጋር ሲሆን ነው የሚደብረኝ። በቃ ከማላውቀው ሰው ጋር መጓዝ አልወድም እውነትን ለመናገር ማለት ነው። ምክንያቱም ምንድነው? በቃ ይደብረኛል። ከማን ጋር ነው የማወራው ከማን ጋር ጊዜ ነው የማሳልፈው እዛ ቦታ እዛ የምሄድበት ቦታ ደግሞ አዲስ ቦታ ስለሚሆንብኝ። ብዙም አላውቀውም ብዙም የማውቀው ሰው አይኖርም። ስለዚህ ብቻዬን ከሆንኩኝ ይደብረኛል። ስራ ከተጓዝኩ ማለት ነው። እውነትም ስራ በቃ ስራ ስለሆነብሽ ነው የተጓዥሽው ምናምን እላለሁ ማለት ነው። ብቻዬን ከሆንኩኝ። ጓደኞቼ ወላጆቼ ምናምን የምወዳቸው ሰዎች ከአጠገቤ ጋር ከአጠገቤ ካሉ ግን ለስራም ከተጓዝኩ ስራው ምንም ያህልም ከባድ ቢሆንም። ቢሆንም ስራው በቃ በጣም ለህይወቴ ለህይወቴ ራሱ አደጋ የሚያደርስ ምናምን አይነት ስራ። ሆኖ እያለ ራሱ ከጓደኞቼ ጋር ከሆንኩኝ በቃ አይደብረኝም። እንደ መዝናኛ ምናምን ነው የምቆጥረው ማለት ነው። ከዛ ደግሞ ከጓደኞች ጋር ምናምን የመጓዝ ስራ ላይ ለስራ የመጓዝ ልምድ አለን። ሁሌ አብረን ነው የምንሄደው ከዛ አብረን ጊዜ እናሳልፋለን። ፎቶዎችን እንነሳለን ምናምን ማለት ነው። ከዛ በቃ እንደውም አንዳንድ ሰዎች አሃ ለመዝናናት ነበር እንዴ የሄዳችሁት ምናምን ይለናል። ግን ለስራ ነው የምንሄደው። በቃ በድርጅቱ ወጪ ምናምን ነው የምንሄደው ለስራ ስለሆነ በድርጅቱ ወጪ ነው የምንሄደው። ከዛ ሌላ ሰው ደግሞ ለመዝናናት ይሄድን ያህል ነው የሚሰማው። በቃ በምናሳልፈው ጊዜ በምንነሳው ፎቶ ምናምን ምክንያት ማለት ነው። እና

በዚህ ቅዳሜና እሁድ ምን ታደርጋለህ ነው የሚለው ጥያቄው? እውነቱን ለመናገር አሁን ቅዳሜ ላይ ነን ቅዳሜ ቀኑ ቅዳሜ ነው ዛሬ ማለት ነው። እና ጠዋት ተነስቼ ምንድነው ያደረኩት መጀመሪያ ጠዋት አስራ ሁለት ሰዓት ነው የተነሳሁት አስራ ሁለት እኩል ምናምን ከዛ እስከ አርባ ከእንቅልፌ በቃ የተነቃቃው ነበር። ከዛ ከአርባ ከአሥራ ሁለት ከርባ እስከ አንድ ተኩል አካባቢ ይሄ ሳውንድ ማልቴ የድምጽ ሪከርድ እየቀዳሁ ነበር። ለኤአይ ለማድረግ ምናምን ተብሎ አሁን እየቀዳው ነበር። ከአንድ እስከ አንድ ተኩል ማለት ነው። ከአንድ ተኩል ጀምሮ እስከ ሶስት ሰዓት አካባቢ። ልብሴን ቀይሬ ሻወር አድርጌ ቁርሴን እየበላሁ ምናምን ነበርኩ ማለት ነው። እስከ ሶስት ሰዓት። ከዛ ከሶስት ሰዓት ጀምሮ እስካሁን ደግሞ አሁን የድምጽ ድምፄን እየቀረጽኩ ነው አሁን ለትሪ ለኤአይ ለማለማመድ ማለት ነው። ተብሎ ይሄ ፕሮጀክት እየሰራሁ ነው ማለት ነው። አሁን ደግሞ ከስድስት ተኩል ምናምን ደግሞ ጀምሮ እስከ ስምንት ሰዓት ምሳዬን ምናምን እበላለሁ አሁን ላይ ማለት ነው። ከስምንት ሰዓት ጀምሮ ደግሞ እስከ አስራ አንድ ሰዓት ድምጽ የድምጽ ሪከርድ አደርጋለሁ አሁን ማለት ነው የድምጽ እጂ እቀዳለሁ አሁን ላይ። ከዛ በኋላ ደግሞ ትንሽ አረፍ ብዬ እራቴን በልቼ ምናምን ትንሽ ቪዲዮ አይቼ ምናምን እተኛለሁ ብዬ አስባለሁ። እና ነገም እንደዛ ነው የሚሆነው ቀኔ። ቀኔ ነገም ይሄ ፕሮጀክት መስራት ነው እቅዴ ማለት ነው። ይሄ ፕሮጀክት እኔ ራሱ አስተዋጽኦ ወደዚህ ፕሮጀክት አስተዋጽኦ መኖሬን ኤአይ ትሬን ላይ አስተዋጽኦ። ሲኖረንኝ በጣም ነው ደስ እያለኝ ያለው ደግሞ እኔ ደግሞ ገንዘቡ አገኝበታለሁ ለአንድ ሰዓት አስር ዶላር ስለተባለ ትንሽ ከሰራሁ በዛ ገንዘብን ማግኘት ስለሚችል ደግሞም የኔ አስተዋጽኦ እያደረኩም ስለሆነ። ይሄን ስራ ለመስራት ነው ያሰብኩት ይሄን ቅዳሜና እሁድ ማለት ነው። በዛ በቀጣዩ ቅዳሜና እሁድ ግን ምንድነው የማደርገው? ይሄ ፕሮጀክት የዛኔ እጨርስ ይሆናል ብዬ አስባለሁ። እና የዛኔ ቅዳሜና እሁድ ምንድነው የማደርገው? ልብሶቼን አጥባለሁ። ለራሴ በቃ ትንሽ ለመዝናናት ምናምን አስቤያለሁ ምክንያቱም ባለፈው ሳምንት ፈተና ነበር የፈተና የፈተና ሳምንት ነበርና እያጠናሁ ምናምን ነበር ያሳለፍኩት። አሁን ላይ ደግሞ ውጤት ገና እየጠበቅኩ ነው። ስለዚህ አሁን ላይ ደግሞ ይሄ ፕሮጀክት እየሰራሁ ስለሆነ ትንሽ አልመች ብሎኛል ለራሴ ትንሽ ጊዜ መስጠት አልቻልኩም ብዬ አሰብኩ። ይሄ ፕሮጀክት መስራቴ በጣም ደስ እያለኝ ነው የምሰራው። ግን ለራሴም ባለፈውም ሳምንት እያጠናሁ ነበር። በዚህ ሳምንትም ይሄ ፕሮጀክት እየሰራው ነው። ስለዚህ በቀጣዩ ቅዳሜና ሆድ ምንድነው የማደርገው? ትንሽ ለራሴ ጊዜ ለመስጠት አስቤያለሁ። በቃ የሆነ ወጥቼ ምናምን ለመዝናናት። ልብሶች ለመግዛት እና ልብስም ለማጠብ እና የሆነ የተላከልኝ እናቴ የላከችልኝ እቃ አለ። እሱንም ለማምጣት አስቤያለሁ። በቀጣይ ቅዳሜና እሁድ ማለት ነው። እና ደግሞ በቀጣይ ቅዳሜና እሁድ ምንድነው የማደርገው? ያሰብኩት ለማድረግ ቤተሰቦቼን ለመጠየቅ ማለቴ ለመጠየቅ አስቤያለሁ። የዛኔ አክስቴ ባለፈው ሳምንት በቃ ሁለት ወር ምናምን ይሆናታል። ነይ እያለችኝ ነው እና ሄጄ እንዳይደብራት ለመጠየቅ እያሰብኩ ነው። በቀጣዩ ቅዳሜና እሁድ ማለት ነው እንጂ ያሁኑ ቅዳሜና እሁድ ይሄንፕሮጀክት እየሰራሁ ነው ማለት ነው። እና ይሄ ፕሮጀክት የምሰራው ደግሞ በጣም ደስ እያለኝ ነው የምሰራው። ግን የሆነ ችግር አለ ማለቴ ኔትወርክ እያስቸገረኝ ነው መሰለኝ። አፕሎድ ለማድረግ ትንሽ እየቆየብኝ ነው አንዳንዴ ደግሞ ስልኬ ስታክ እያደረገብኝ ስለሆነ እያስቸገረኝ ነው ፕሮጀክቱን ለመስራት ማለት ነው። በላፕቶፕ ምናምን እንዳልሰራው ደግሞ ላፕቶፕ አሁን ላይ የለኝም። ማለቴ የድሮ ነበረኝ የድሮም ቤት ውስጥ ቤት ላይ ነው ያለው ከቤት ለማምጣት ደግሞ ወይም ላኩልኝ ልላቸው ነው እንጂ። ለመሄድ ቤቴ ሃያ አራት ሰዓት ነው የሚፈጅብኝ ስለዚህ ለመመለስ ደግሞ ሃያ አራት ሰዓት ነው የሚፈጅብኝ ስለዚህ። ቤቴ ወደ ቤት መሄድ አልችልም ማለት ነው። ስለዚህ ይሄ ቅዳሜና እሁድ እንዴትም ብዬ ይሄ ፕሮጀክት ለመጨረስ ነው ያሰብኩት። ማለቴም አሁን ላይ ገና ስድስት ሰዓት ላይ ብቻ ነው የ የድምጽ ቅጭ የቀጣሁት። እና አማርኛ ትግርኛ እና ኢንግሊሽ ነበር መስራት ያሰብኩት ሁለቱ ሰዎችንም ቆንቋ እችላለሁ ፍሉንትሊ ማለት ነው። ማለቴን በትክክል እችላለሁ ሶስቱንም ቋንቋ እና ሁለቱንም ሁለቱን አማርኛ እና ትግርኛ ምናልባት መጀመሪያ ከጨረስኩኝ ኢንግሊሽም ለመስራት እያሰብኩ ነው። እና እንደ እግዚአብሔር ፍቃድ በዚህ ቅዳሜና ሆት ይሄ አማርኛ ብቻ ከጨረስኩ ሰኞና መክሰኞ ደግሞ ትግርኛ ከጨረስኩ። እሮብ ላይ እረፍት ውስጥ አለ ከዛ ቅዳሜ ሀሙስ አርብ ላይ ደግሞ ትንሽ እንግሊዘኛ ብሰራ ብዬ እያሰብኩ ነው። የራሴ ሆና አስተዋጽኦ እንዲኖረኝም እዚህ ፕሮዳክት ላይ እፈልጋለሁ ማለት ነው። የምሬን ነው ማለት በቃ እዚህ የሆነ ፕሮጀክት ላይ ሲሰራ የሆነ አስተዋጽኦ የራሴ እንዲኖረኝ እፈልጋለሁ ስለዚህ ለዛ ነው።

ጥያቄ ምንድነው የሚለው የትኛው ቀን ወደ ገበያ ትሄዳለህ? ነው የሚለው እኔ ሁሌ በቃ አስቤዛ በጨረስኩበት ሰዓት የሆነ ነገር መግዛት ባስፈለገኝ ሰዓት ነው የምሄደው እንጂ በዚህ ቀን በዚህ ቀን አልልም እውነቱን ለመናገር ማለት ነው ግን አብዛኛው ጊዜ ከሰኞ እስከ እስከ አርብ አይመቸኝም ማለቴ ወይ ትምህርት ነኝ ወይም ስራ ላይ ነኝ እና ምንድነው የማደርገው ቅዳሜና እሁድ ነው አብዛኛው ጊዜ የሚሄደው ማለት ነው ወደ ገበያ ምናምን በቃ ደግሞ ትምህርት ላይ ትምህርት ስሆን በቃ ሁሌ ከሰኞ እስከ አርብ ክላስ አለን እና የሆነ የሚያስፈልገኝን ነገር ለመግዛት ምናምን ስፈልግ ምንድነው የማደርገው ቅዳሜ እስከሚሆን እጠብቃለሁ ወይ ደግሞ ከሰአት ከትምህርት ቤት ከተመለስኩ በኋላ ከሰአት ላይ ወደ ገበያ እሄዳለሁ ነው ማለት ነው ግን አብዛኛው ጊዜ የምሄደው ቅዳሜና እሁድ ነው ደግሞ ከጓደኞቼ ጋር የምንገናኘው ደግሞ ቅዳሜና እሁድ ነው ስለዚህ ቅዳሜና እሁድ ተሰብስበን ምናምን አብረን እንሄዳለን ማለት ነው ወደ ገበያ ምናምን ማለት ነው እና ይሄን ነገር ደግሞ አንደኛ ጥቅም አለው ብዬ አስባለሁ ምክንያቱም አንዳንዴ የሆነ ጊዜ ሲኖረን ከሰኞ እስከ እሁድ በቃ ከሰኞ እስከ ሰኞ ማለት ሁሌ ጊዜ ሲኖረን ሁሌ በየቀኑ ገበያ መሄድ አንደኛ በየቀኑ ገበያ መሄድ ሳንፈልግ ራሱ አንዳንዴ እቃ እንገዛለን አንዳንዴ እኮ ገበያ ሄደን አይናችን ይሸውደናል ማለቴ ያታልለናል የሆነ አንዳንዴ የሆነ እቃ አይተን ሳናስብበት ያ እቃው የምንገዛበት አጋጣሚ አለ እንደዛ አጋጥሞኝ ያውቃል ለዛም ነው እኔ በሁለት ሳምንት አንዴ ነው ገበያ የምሄደው ሆን ብዬ ማለት ነው ምክንያቱም በየቀኑ ከሄድኩ የማልፈልገውን ራሱ የማልፈልገውን ነገር ራሱ በቃ ሲስበኝ የሆነ ነገር ሲስበኝ የምገዛበት አጋጣሚ አለ አንዳንዴ ሱቅ ገብቼ ራሱ እኮ እንደ ልጅ በቃ ለምሳሌ የሆነ ነገር አሁን ጁስ ጭማቂ ምናምን ለመግዛት ከፈለኩ እገባና ሱቁ ሱቅ ላይ ከዛ ጭማቂ እገዛለሁ ከዛ ደግሞ የሆነ ቾኮሌት ምናምን ካየሁ ደግሞ አይ በቃ ቾኮሌትም ስጠኝ እላለሁ አላሰብኩበትም እኮ ቾኮሌት ቾኮሌት ለመግዛት እኮ ቅድም መጀመሪያ ላይ አላሰብኩም ነበር ከዛ ደግሞ ትንሽ ቆይቼ ደግሞ የሆነ ዶናት ምናምን ካየው ደግሞ አይ ዶናቱንም ስጠኝ ምናምን እላለሁ ማለት ነው እናም እኔ የዛ አይነት ችግር ስላለብኝ የአይን በአይኔ ቶሎ የምሳብ አይነት ሰው ስለሆንኩ ወደ ገበያ በየቀኑ አልሄድም በየቀኑ ከሄድኩማ በቃ ኢኮኖሚዬና በወር የማገኘው ገንዘብና በወር የማወጣው ገንዘብ በቃ የማይገናኝ ነው የሚሆንብኝ ምክንያቱም አውቃለሁ ገበያ በሁለት ሳምንት ራሱ ሄጄ ስንት ነገር ገዝቼ እንደምመጣ ራሴ አውቀዋለሁ እና በሁለት ሳምንት ሆኖ ወይ ቅዳሜ ወይ እሁድ ነው የምሄደው ከዛ ግን በጣም ድክም ነው የሚለኝ ገበያ ስሄድ በቃ እንዴት እንደሚደክመኝ ጠዋት እሄድና በቃ ማታ ሶስት ሰዓት ምናምን የምመለስበት ሰዓትም ራሱ አለ በቃ የማልገዛው ነገር የለም በዛውም በቃ እንደውም ሻይ ለምን አልጠጣም የሆነ ነገር አልጠጣም ወይም ለስላሳ ነገር ለምን አልጠጣም ምናምን ብዬ እዛ ገበያው አካባቢ ነው በቃ ኮብለል እያልኩ እዛ አካባቢ እየተዘዋወርኩ ነው የምውለው በቃ እና ወደ ገበያ እኔ ስሄድ የማልፈልገውን አንዳንዴ ማልፈልገው እቃ ራሱ አሁን አድቨርታይዝ ማለት ማስታወቂያ እዛም ራሱ ይሄ ብትገዙ ይሄ አሪፍ ነው ይሄ እቃ ግዙ ምናምን ሲሉ ሳልፈልግ ራሱ እስኪ ለምን አልገዛውም ምናምን ብዬ እገዛ እገዛና በኋላ ቤት ስመጣ ወይኔ ምንድነው ግን ለምንድነው የገዛሁት ይሄ ምንድነው የሚሰራልኝ ቆይ አንቺ እብድ ነሽ እንዴ ምናምን እላለሁ ለራሴ ማለት ነው እና እንደዛ የማድረግ ልምዱ አለኝ እና ይሄን ነገር አሪፍ አይደለም የምር ገንዘብ ለማባከን በጣም በጣም ነው እየዳረገኝ ያለው ግን አሻሽላለሁኝ ብዬ አስባለሁ ምክንያቱም በሁለት ሳምንት አንዴ ስለሚሄድ የሚያስፈልገኝም ሁሉንም መግዛት አለብኝ ብዬ ስለማስብ ነው እንደዛ የማደርገው ግን ግን ደግሞ አንዳንዴ እንዲህ ስናደርግ ደግሞ ማለቴ ማንፈልገው እቃ ስንገዛ ለወጪ በጣም ያዳርጋል ብዬ ስለማስብ ስለማስብ ለመተው እያሰብኩ ነው ግን እኔ ደግሞ አንድ ጠቃሚ ልምድ ያለኝ ሁለት ሳምንት መሄዴ ነው አሁን በየቀኑ ቢሄድ ኖሮ አስቡት እንግዲህ በወር ማገኘው ገንዘብ በአንድ ቀን ነው የማወጣው ማለት እኮ ነው በቃ እንደዛ ነው የሚሆንብኝ ወይ ደግሞ ደግሞ በየቀኑ የምሄድ ገበያ ደግሞ ስራ ስራችን እንትን ማድረግ ነው ማለቴ አሁን በየቀኑ ከሄድኩኝ ገበያ ስራ የምሰራበት ቀን ያልቅብናል ማለት ነው ስለዚህ ስራም መስራት አንችልም እንደውም በመስመር ላይ ገበያ መገበያየት የተሻለ ነው ብዬ አስባለሁ እንደውም አሁን አሁን እኔ እሱን ልምድ እየለመድኩ ነው በዚህ ስድስት ወር ውስጥ ያንን ልምድ በመስመር ላይ እየተገበያየሁ ነው ብዬ አስባለሁ እና እሱን ነገር ትንሽ ይሻላል ሄጄ ከመግዛት ይልቅ እሱን ነገር ይሻላል ብዬ አስባለሁ እና በመስመር ላይ ከሆነ በየትኛውም ቀን ነው ምገባባየው ማለት ነው ገበያ የማደርገው በየትኛውም ቀን ነው እና በዚህ ነው የምወስደው

ጥያቄ ምንድነው የሚለው የአካባቢዎን ይወዱታል ወይ ነው የሚለው? አዎ እኔ አካባቢዬን በጣም ነው የምወደው ምክንያቱም ምንድነው አካባቢዬ ከከተማ ትንሽ ወጣ ብሎ ነው የምኖርበት አካባቢ ማለት ነው። ምንድነው ስሙ ምንድነው? የሚባለው ቅሊንጦ ነው የሚባለው ቅሊንጦ ቱሉ ዲምቱ አካባቢ ነው የምኖረው እኔ አሁን ግቢ ውስጥ የግቢ ተማሪ ነኝ። ስሙ የዩኒቨርሲቲያችን ስሙ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው የሚባለው። እና ከአዲስ አበባ ከመሃል ከተማ ትንሽ ወጣ ብሎ ነው ዩኒቨርሲቲው ማለት ነው። እናም ከመሃል ከተማ ወጣ በማለቱ ማለት ነው የተጠቀምነው እኔ አሁን ብዙ ጫጫታ የለም አሁን የመኪና ድምጽ በቃ የሆነ ሙዚቃ በቃ በቃ ምንም የሚይረብሽ ነገር የለም። እንደዛ መሃል ከተማ ላይ ካሉ ዩኒቨርሲቲዎች በተሻለ ሁኔታ ማለት ነው። እና ከከተማ ወጣ ያለ ሆኖ ዩኒቨርሲቲያችን ውስጥ ግቢው ውስጥ በጣም ሰፊ ነው። ግቢው በጣም ሰፊ ነው እና በጣም ትላልቅ ዛፎች አሉ። የሆነ በቃ ትላልቅ ዛፎቹ ደግሞ የሆነ ንፋስ ምናምን ሲሆን በቃ እንዴት ደስ እሚል ድምጽ እንደሚያሰሙ በቃ እኔ በጣም ነው የምወደው ግቢ ውስጥ ማለት ነው ስለዚህ እኔ አካባቢዬን በጣም ነው የምወደው። ከግቢው ወጥቼ ራሱ ብንወጣ ራሱ በቃ ብዙም የመጠጥ ቤት የሚባል የሆነ የሚረብሽ አይነት ነገር የሆነ ደስ እማይል ለሰው ለሰው ደስ እማይል አሁን እኔ ደስ እማይለኝ መጠጥ ቤት ምናምን ብዙ ያለበት ቦታ አልወድም። ጫጫታ ምናምን ያለበት ቦታ ኮንሰርት የሚዘጋጅበት ምናምን ደስ አይለኝም። እንደዛ አይነት ነገር እንደውም የለውም። ከዛ እንደውም ጓደኞቼ አንዳንድ አዲስ አበባ ዩኒቨርሲቲ መሃል ከተማ ላይ የሚማሩ አሉ እና አንቺ ምንድነው ገጠር ገጠር እኮ ነሽ ያለሽው ምናምን ይሉኛል እኔን ለመቀለድ ሊቀልዱብኝ ሲያስቡ ማለት ነው። እንደውም እኔ ሆን ብዬ ነው ወደዚህ ዩኒቨርሲቲ የገባሁት መርጠን ነበር የምንገባው ለምሳሌ እኔ አዲስ አበባ ዩኒቨርሲቲ መሃል ከተማ አካባቢ ብፈልግ ኖሮ መግባት እችል ነበር መርጠን ተፈትነን ነው የምንገባው። እና እዛ ብፈልግ ኖሮ መግባት እችል ነበር። ግን አሰብኩትና እኔ ጫጫታ ነገር አልወድም እና እሱ ቦታ ጫጫታ ነው የሚሆነው ብዬ አስቤ ይሄን ነው ይሄን ዩኒቨርሲቲ ነው የመረጥኩት ማለት ነው። እና አሁን በምርጫዬ ራሱ አልቆጭም አልቆጭም ምክንያቱም እንዳሰብኩት ነው ያገኘሁት ምንም ጫጫታ የለውም። ደግሞ ብዙ ዛፎች አሉት እንዳሰብኩት ሳላውቀው ራሱ እንትን በአእምሮ በአእምሮአችን ምንስለው ነገር አለ አይደል በቃ በአእምሮዬ እንደሳልኩት ሆኖ ነው ያገኘሁት እና በጣም ደስ ይላል ደግሞ ከግቢው በቃ ከግቢው ወጣ ብሎ በበር ቤተክርስቲያን አለ። እና ለቤተክርስቲያንም ቅርብ ስለሆነ በቃ ደስ ይላል በቃ ቦታው ማለት ነው ዩኒቨርሲቲያችን ከዛ አንዳንዴ ደግሞ ተኝቼ ራሱ የቤተክርስቲያን ቅዳሴ ማህሌት አንዳንዴ ደግሞ የሆነ መዝሙር ምናምን ስለሚሰማ በቃ አካባቢዬ የምንኖርበት አሁን እየኖርኩበት ያለሁት አካባቢ ዩኒቨርሲቲውን የዩኒቨርሲቲ አካባቢ በጣም ነው የምወደው ማለት ነው። ደግሞም ጽዳቱ ራሱ አሁን አንዳንድ አካባቢ ቆንጆም ሆኖ ማለቴ የተሻለ ጫጫታ የለውም ምናምን ብለህ ወጣ ብትል በቃ ቆሻሻ ምናምን ነው የምታገኘው የኛ አካባቢ ግን ከዩኒቨርሲቲውም ወጥተን ዩኒቨርሲቲ ግቢ ውስጥም ራሱ ምንም ቆሻሻ ምናምን የለም። በቃ የሆነ ንጹህ የሆነ ደግሞ የሆነ የተበከለ የአየር የከባቢይው አየሩ ራሱ የተበከለ ያልሆነ ዝም ብሎ በቃ ንጹህ ብዙ ተክሎች ስላሉ ንጹ አየር ነው ያለው ማለት ነው እና ቆሻሻም አለመኖሩ ምናምን ያአካባቢዬን እንድወደው አድርጎኛል ብዬ አስባለሁ። ደግሞም ሌላ ነገር ደግሞ የሆነ የምፈልገው እቃ በቅርብ ነው የማገኘው አሁን ከግቢ ብወጣ ግቢው ሩቅ ነው አዎ እርግጥ ነው ግቢው ሩቅ መሆኑ ትንሽ ይደብራል ግን ከግቢው ብወጣ የምፈልገው እቃ ቶሎ ነው የማገኘው በሩቅ መሄድ ምናምን አያስፈልገኝም። ወጣ ካልኩ ከግቢ እዛ አካባቢ የምፈልገው አይነት እቃ ማግኘት እችላለሁ ለምሳሌ ልብስ መግዛት ብፈልግ ቦርሳ ወይ ደግሞ የትምህርት ቁሳቁስ ምናምን የትምህርት ቁሳቁሶች እንኳን ግቢ ውስጥም አሉ ግን ሌላ ነገሮች እንደ ልብስ ምናምን ግቢ ውስጥ ለሌሉ ወጣ ብዬ ቶሎ ስለማገኝ በጣም ነው የምወደው ማለት ነው። ሌላ ነገር ደግሞ የምወደው ደግሞ ስወጣ ታክሲ ለመያዝ አሁን ታክሲ ወደ ሌላ ቦታ ለመሄድ ታክሲ ለመያዝ ብፈልግ ሩቅ መንገድ መሄድ አይጠበቅብኝም በቃ ከዩኒቨርሲቲ ከወጣሁ ሶስት በር ነው ያለው ግቢው ከ በሶስቱ በር ብወጣ በየትኛውም በር ብወጣ በቃ ውጥት እንዳልኩ ታክሲ መያዝ እችላለሁ ማለት ነው። ስለዚህ ለታክሲም ቅርብ ስለሆነ ወጥቼም ለመግዛት የሆነ እቃ ለመግዛት ብፈልግ በ ቶሎ ስለማገኝ ምናምን ደግሞም ቅድም እንዳልኩት ቆሻሻም ስለሌለው ሰላማዊ የሆነ ቦታ ጫጫታ ምናምን ስለሌለው አሪፍ ጥሮ ብዙ ተክሎች ምናምን ስላሉት ምናምን በጣም ነው አካባቢዬን የምወደው ማለት ነው። ደግሞ አንድ አካባቢ ለመውደድ ይሄን ያህል ካለው በቃ ለመውደድ በቂ ነው ብዬ አስባለሁ እና እወደዋለሁ አካባቢ

ጥያቄው ምንድነው ሚለው እሳት ማንደድ ትችላለህ ወይ? ነው ሚለው። አዎ እኔ እሳት ማንደድ እችላለሁ ማለቴ እሳት ማንደድ ስንል አሁን ምድጃ መብራት ምናምን ሲጠፋ በምድጃ ምናምን ወጥ መስራት አንችልም እና እሳት አቀጣጥለን ነው የምንሰራው። ደግሞ ኢትዮጵያ ውስጥ አብዛኛው ጊዜ መብራት የመጥፋት ሁኔታ ስለሚታይ ምንድነው ምናደርገው እሳት ከሰል አቀጣጥለን ነው ምግብ የምንሰራው። እንዴት ነው ምንሰራው ለምሳሌ አሁን ዛሬ መብራት ምናምን ከጠፋ ከሰል እናደርግና ከዛ ክርቢት ሚባል አለ ክርቢት አድርገን እንትን ትንሽ ሊያቀጣጥለው ሚችል ወይም እንጨት ወይ ደግሞ ፌስታል ፌስታል እና እንጨት አድርገን እኔ አብዛኛው ጊዜ የምጠቀመው ፌስታል እና እንጨት እንጨት ደግሞ ትናንሽ እንጨቶች ትናንሽ የተቆራረጡ እንጨቶች እንጨቶች አድርጌ ከዛ ፌስታል አድርጌ በክርቢት ነው ማቀጣጥለው ማለት ነው፥ ማነደው እሳትን። ከዛም በዛም ምግብ እንሰራበታለን፤ ቡና ምናምን ይፈላበታል ማለት ነው። እንደውም ቡና የጀበና ቡና ኢትዮጵያ ውስጥ አብዛኛው ጊዜ ምድጃ ላይ አይፈላም፥ ምድጃ ላይ አይፈላም። አብዛኛው ሰው የምድጃ ቡናን አይወድም። ምንድነው የሚያደርገው፥ በከሰል ነው ቡና የሚፈላው። ስለዚህ አንዳንዴ እሳት፣ እሳት፣ እሳት ከምድጃ ውጪ እሳት ይነደዳል ማለት ነው። ኢትዮጵያ ውስጥ ቡና ለማፍላት በቃ ሁሌ እንደውም አብዛኛው በቃ አብዛኛው የኢትዮጵያ ቤቶች ላይ ምናምን ስናይ ቡናን በከሰል ነው ሚጠጡት ማለት ነው። ስለዚህ እሳት እኔ አዎ ማንደድ እችላለሁ ማለት ነው። ድሮ እፈራ ነበር። ድሮ ከርቢት፥ ከርቢት፥ መለኮስ አሁን ከብሪት ለመለኮስ በጣም ነበር የምፈራው በቃ። እጄን የሚያቃጥለኝ መስሎ ነበር የሚሰማኝ ማለት ነው ድሮ። ከስምንት አመት ከአስር አመት ምናምን በፊት ከአስር አመት በፊት አዎ ከስምንት አመት ምናምን በፊት እዛ ዘጠኝ አመቴ ምናምን እያለሁ እሳት መለኮስ በጣም ነበር የሚያስፈራኝ። እናቴ ራሱ እጄን እንዳላቃጥል ምናምን ስለምትፈራ እንዳልይዘው በቃ ይሄ ሁህ ነው ምናምን እያለች ታስፈራራኛለች በቃ። እጅሽን ትቃጠያለሽ ምናምን ስለምትለኝ አልነካም ነበር ድሮ ማለት ነው። ከዛ ግን በክብሪት ክርቢት መንካት ምናምን ደግሞ ደግሞም ደስ ይለኛል። ሳየው ከሰሉ ማለቴም ክርቢቱ ሲለኮስ መብራት የሆነ እንትን ብልጭ የሚል ነገር አለው አይደል? እሱን ነገር ደግሞ እወደዋለሁ ከዛም አስራ ሁለት ምናምን አመቴ ስደርስ ነው እሳት ማንደድ የቻልኩት ማለት ነው። እሳት እዛ የዛኔ ግን አስራ ሁለት አመቴ ምናምን ስደርስ መፍራት ምናምን ተውኩት ማለት ነው እና ከዛ በኋላ ማቃጣጠል እችላለሁ ማለት ነው አሁን ሰባት አመት ምናምን አድርጌያለሁ እሳት ማንደድ እስከምችል ማለት ነው። ስለዚህ ድሮ በቃ ከባድ መስሎ ነበር ሚሰማኝ ግን ምንድነው የተረዳሁት ከዚህ? አንደኛ የዛኔ እሺ አዎ ልጅ ነበርኩ ዘጠኝ አመት እያለሁ ልጅ ነበርኩ እሺ ግን ሌላ ነገር እኮ እችል ነበር። አሁን ዘጠኝ አመት እያለሁ እኮ የምር ወጥ መስራት እችል ነበር። ወጥ እሰራ ነበር ግን ለምንድነው እሳትን ማቀጣጠል እንደዛ ያስፈራኝ? ክርቢት መለኮስ እንዴት ነው እንደዛ ያስፈራኝ? ብዬ ለራሴ ስጠይቅ አንዳንዴ ምንድነው አሁን የሆነ ነገር አለመሞከር ነው። አሁን ሞክሬው ቢሆን ኖሮ እኮ እንደማያስፈራ ይገባኝ ነበር። ግን አንዳንዴ ዝም ብለን አንዳንድ ነገሮችን ሳንሞክራቸው በቃ በማየት ብቻ ሚያስፈራ መስሎ ይታየናል ወይ ደግሞ ማንችለው ነገር መስሎ ይሰማናል እና እሱን ነገር ትክክል አይደለም ብዬ አስባለሁ እና ከዛ በኋላ ግን የሆነ ነገርን አልችለውም ምናምን ብዬ አልተውም ማለት ነው። በቃ እሞክረዋለሁ እስከመጨረሻው ድረስ እሞክረዋለሁ እንጂ አይ ይሄማ አልችለውም ምናምን ብዬ ምተው አይነት ሰው አይደለሁም ከዛ በኋላ ማለት ነው ከእሳቱ እሳት ከማንደድ በኋላ ማለት ነው። ምክንያቱም የዛኔ እሳት ማንደድ በቃ በአለም ላይ በቃ ከባዱ ስራ መስሎ ነበር ሚታየኝ። በቃ መቼም ቢሆን እንደውም እሳት ማንደድ ምችል መስሎ አይሰማኝም ነበር ማለት ነው። እና አሁን ግን ስችል እሳት ማንደድ ምንድነው የተረዳሁት በቃ የሆነ ነገር በማየት ብቻ ከባድ ነው ምናምን ማለት እንደማልችል ነው የገባኝ። እና ከአሁን በኋላ እንደውም እንደዛም አልልም ብዬ አስባለሁ። ሌላ ነገር ደግሞ ምንድነው አሁን እሳት ማንደድ ላይ ማለት ነው መጠንቀቅ አለብን። አሁን እሳት አንድደን ምናምን ቤት መዝጋት ለጤናችን ጉዳት አለው። ምክንያቱም በከሰል አይደለም የምናቀ ከሰል ነው እሳት ስናደርግ ከሰል ነው ሚሆነው አይደል? ከከሰል ደግሞ ካርበን አለ ካርበን ቤት ምናምን ሲዘጋ ኦክስጅን እጥረት ስለሚያጋጥም ካርበን ካርበን ሞኖክሳይድ ስለሚፈጥር ካርበን ሞኖክሳይድ ደግሞ እዛ ደማችን ላይ ተጽዕኖ አለው። ሂሞግሎቢን የሚባለው የደማችን ክፍል ላይ ይደባለቅና ሄሞ ኦክሲ ግሎቢን ምናምን የሚባል የሆነ ነገር ይፈጥራል። ስለዚህ ለጤናችን አስጊ ስለሚሆን እሳት አንድደን ቤት መክፈት ቤት መዝጋት የለብንም ማለት ነው። ከሰል አንድደን ቤት መከፈት አለበት ብዬ አስባለሁ እና እሳት ማንደድ እችላለሁ።

ጥያቄው ምንድነው የሚለው የቀን መቁጠሪያ ትጠቀማለህ ወይ ነው የሚለው? እና አዎ እኔ እጠቀማለሁ የቀን መቁጠሪያ እጠቀማለሁ። ምክንያቱም ቀን አንደኛው የምጠቀምበት ዋና ምክንያቱም እኔ ቀኑን ስለምረሳ ነው። የምር ዛሬ ራሱ ቀኑ አንድ ነው ወይ ሰላሳ ነው ወይ እያልኩ ነው በኢትዮጵያ አቆጣጠር ማለት ነው። እና ስለምረሳው ቀኑ እንደውም ቀኑን ለማየት ነው አብዛኛው ጊዜ የቀን መቁጠሪያ የምጠቀምበት ቀኑ ይጠፋብኝና ከዛ የቀን መቁጠሪያ ሄጄ አያለው ማለት ነው። ሌላ ደግሞ የቀኑ መቁጠሪያ እኔ አዎ በደንብ ነው የምጠቀምበት እንደው ሌላ ለምንድነው የምጠቀምበት? አሁን ጾም ምናምን ሲገባ ማንም ማለቴ ቤተክርስቲያን ብዙም አልሄድም እና ማንም አይነግረኝም ጾም ሲገባ ምናምን ማንም የሚነግረኝ ሰው ስለሌላ ምንድነው የማደርገው? የቤተክርስቲያችን የቤተክርስቲያናችን የቀን መቁጠሪያ አለና እዛ ላይ ይጻፋል ከዛ ጾም ሲሆን መቼ ፍስክ እንደሚገባ መቼ ጾም እንደሚገባ ምናምን እዛ ስለሚጻፍበት መቼ በአሌ እንደሆነ የበአል ቀን ምናምን ይጻፍበታልና እሱን ለማየት የቀን መቁጠሪያ እጠቀማለሁ። እና ሌላ ደግሞ የኖርማሉ አሁንም የ ከመንፈሳዊ ውጪ ደግሞ ኖርማል አለ አይደል የቀን መቁጠሪያ የተለመደው ሁሉም ሰው የሚጠቀምበት ሙስሊሙም ክርስቲያንም በመንግስት በዓል ተብሎ የሚዘጋበት ቀን ምናምን አለ አይደለ የቀን መቁጠሪያ እሱንም እጠቀማለሁ። ደግሞ ለምንድነው የሚጠቅመኝ? ፕሮግራሜ ማለቴ እቅዴን እንዳይበላሽብኝ ለምሳሌ አንዳንዴ አሁን ለምሳሌ ሰኞ ከሆነ መስሪያ ቤት ይዘጋል አደል ስለዚህ አሁን የሆነ ስራ ቢኖረኝና መስሪያ ቤት መሄድ ቢያስፈልገኝ ለምሳሌ ሰኞ ብሄድ እቅዴ ሊበላሽ ይችላል ስለዚህ እንደዛ ከሚበላሽ ከሚበላሽብኝ ፕሮግራሙን የቀን መቁጠሪያ አይና ከዛ የዛን ጊዜ ካላንደር ዝግ ከሆነ የዛኔ የሆነ በዓል ካለና ዝግ የሚሆን ከሆነ ሳልሄድ እቀራለሁ ማለት ነው። በሌላ ቀን ለመሄድ እና የዛን ቀን ያ እሄድበታለሁ ብዬ ያሰብኩት ቀን ደግሞ ሌላ ስራ እንዲሰራበት ያግዘኛል ማለት ነው። ስለዚህ ለዛ ለዛ እያሰብኩ የቀን መቁጠሪያ እጠቀማለሁ። ሌላ ደግሞ ምንድነው የማደርገው? የቀን መቁጠሪያዬ ላይ አንዳንድ ለኔ የተለዩ ቀናቶች አለ አይደል ለምሳሌ የእናቴ የእናቴ የተወለደችበት ቀን የአባቴ የተወለደበት ቀን ምናምን ልደታቸው ማለት ነው። የራሴ የራሴ እነኳ አላደርግም አሁን አንዳንድ መርሳት የማልፈልጋቸው ቀናቶች አሉ ለምሳሌ ቅድም እንዳልኩት ሁለቱንም እንዳልርሳቸው አከብበታለሁ ቀኑን መቼ እንደሆነ ባስታወስኩት ለምሳሌ አሁን የእናቴ አመቷ ለምሳሌ ነሀሴ አስራ ስድስት ነው የሚለው እና ነሀሴ አስራ ስድስት ላይ ሄጄ አከብበታለሁ ማለት ነው። ከዛ በቀይ ስለማከብበት የዛኔ እለት ተእለት ስለማየው ካላንደሩን የቀኑ መቁጠሪያውን አንዳንዴ ቅድም እንዳልኩት ቀኑን ስለምረሳው ቀኑን ለማየት ብዬ ሳየው የቀን መቁጠሪያዬን አሁን በቀይ ያከበብኩበትን የሆነ ነገር እንዳለው ትዝ ይለኛል ስለዚህ የእናቴንና የአባቴን የልደታቸው ቀን አልረሳም ማለት ነው። ሌላ ደግሞ ምንድነው የማደርገው? አሁን ለምሳሌ ሰኞ አሳይመንት እንትን አርጉ አሳይመንት ሰኞ ነው የምታስረክቡት ምናምን ብንባል አሁን እንዳረሳው እኔ በቃ አንዳንዴ በጣም ብዙ ነገር ስለሚያጋጥመኝ ማለቴ ስለማያጋጥመኝ ሳይሆን እንደ ብዙ ስራ ስለሚበዛብኝ ምናምን ብዙ ነገር እረሳለሁ የምር ማለት ነው። እና ምንድነው የማደርገው? አሁን የቀን መቁጠሪያዬ ጋር ሄጄ ለምሳሌ ሰኞ ነው የምታስረክቡት የሆነ አሳይመንት ከተባልን የዛን ጊዜ ሳልረሳው እዛም አከብበታለው በቀይ ማለት ነው። ከዛ ሰኞ ሰኞ አካባቢ ምናምን ሲደርስ ማለቴ እሁድ ማታ ሳየው የከበበበት ነገር ቀይ በቀይ ተ ከበበበት የሆነ ነገር አለ ማለት ነው ስለዚህ አስታውሰዋለሁ ማለት ነው። አሳይመንቱ ማስረክብበት ቀን እንደሆነ አስታውሰውና አሳይመንቱም ካልጨረስኩ እጨርሰዋለሁ ካልሆነ ደግሞ አስቀምጬው አድርና በጧቱ ሄጄ አስረክባለሁ ማለት ነው። እና የቀን መቅጠሪያ ለኔ በጣም ነው በጣም ነው የምጠቀምበት በጣም ነው ጥቅም ያለው ማለት ነው። ደግሞ አንዳንዴ አሁን አሁን በደንብ የምጠቀምበት ለዛ ነው የሆነ ነገር እንዳረሳው በቃ በቀይ በቀይ ምልክት ባርከር ምናምን አድርጌ አከበታለሁ ያ የምፈልጋትን ቀን ማለት ነው። እንዳልረሳት የፈለኳትን ቀን አከብበታለሁ ከዛ በኋላ በዛ መሰረት እቅዴም አወጣለሁ ነገሮችንም አረሳም ምናምን ማለት ነው። እና የቀን መቁጠሪያ እኔ በደንብ ነው የምጠቀምበት ደግሞ ሰውን ከመጠየቅ ደግሞ የቀን መቁጠሪያዬ ማየት ይቀለኛል ለኔ ማለት ነው። እና በዛ ምክንያት በደንብ ነው የምጠቀምበት ማለት ነው

ጥያቄ ምንድነው የሚለው፣ ምን ያህል ጊዜ ስብሰባ ታደርጋላችሁ? ነው የሚለው። ይሄ ጥያቄ ለመመለስ ከፋፍለን ማየት አለብን። የምን ስብሰባ ነው? የሚለው ጥያቄ ማለት ነው። አሁን እኔ የማደርገው ስብሰባዎች አንደኛ የትምህርት ቤት ስብሰባ አለ፣ ሌላኛው የስራ ስብሰባ አለ። ሶስተኛ ደግሞ የቤተክርስቲያን የሰንበት ትምህርት ቤታችን ስብሰባ አለ ማለት ነው። እና አራተኛም አለ። የክለባችን ክለብ አለን እና የክለብ ስብሰባም እሰበስባለሁ። አምስተኛ ደግሞ የቤት ሰብስበሰባም እሰበስባለሁ ማለት ነው። እና ከመጀመሪያው ለመጀመር ያክል ቤት ስብሰባ በአመት ሁለቴ ነው የምንሰበሰበው ማለት ነው። አብዛኛው ጊዜ በአመት የሆነ የሆነ አዲስ ነገር ካልተፈጠረ በስተቀር ሁሌ በአመት ሁለቴ ነው የምንሰበሰበው ማለት ነው። ሁለቴ ለምንድነው የምንሰበሰበው አንደኛ አንደኛ መንፈቅ አመት ሲያልቅ አሪፍ ማለቴ ፈተና አለ አይደል የጥር አካባቢ አለ አይደል ፈተና እሱን ስንጨርስ የሆነ ስብሰባ ይኖራል። እና የዛኔ አሪፍ አሪፍ ውጤት ያመጡ ተማሪዎች የሚሸለሙበት የሆነ ታዋቂ ማለቴ እውቅና የሚሰጥባቸው ምናምን ነው። አንደኛ መንፈቅ አመት ያለው ለካቲት ምናምን ባለው ጊዜ ማለት ነው። እና በዛ ወቅት ደግሞ ከመስከረም ደግሞ ጀምሮ እስከ ጥር አካባቢ የተሰራው አንደኛ መንፈቅ አመት የተሰራው ትምህርት ቤት ው-- ትምህርት ቤት ውስጥ የተሰራው ነገር እና ያልተሰራው ነገር የሚገመግምበት ማለቴ ማሻሻል ያለባቸው ነገሮች እና ለቀጣይ ማሻሻል ያለባቸው ነገሮች አሪፍ የሰሩ የሰሩዋቸው ነገሮች ደግሞ ለቀጣይ እንዲቀጥሉበት ምናምን ግምገማ የሚደረግበት ነው የአንደኛው ስብሰባ ማለት ነው። የሁለተኛው ደግሞ ሁለተኛው ስብሰባ ደግሞ ሁለተኛ መንፈቅ አመት ሲያልቅ ነው። ሁለተኛ መንፈቅ አመት ሲያልቅ ስብሰባ ይደረጋል። የዛኔም እንደዛ ነው የሚደረገው። አሪፍ ያመጡ ውጤት ይሸለማሉ ሽልማት ምናምን እውቅና ይሰጣቸዋል። ደግሞ ትምህርት ቤቱም የነበረበት ጉድለትና አሪፍ ነገር ይገመገ ይገመግምበታል ማለት ነው። እና የትምህርት ቤት ስብሰባ ከሆነ በአመት ሁለቴ ነው የምትሰበሰበው። ሌላ ደግሞ ቅድም እንዳልኩት የስራ ስብሰባ ነው። የስራ ስብሰባ ሁሌ በቃ የሆነ ፕሮጀክት ሲኖር ስብሰባ እናደርጋለን። ምክንያቱም ፕሮጀክቱን በደንብ መሰራት ስላለበት የዛኔ ስብሰባ ይደረጋል ማለት ነው። እና በቃ አንዳንዴ በሳምንት አንዴ እ አንዳንድ አንዳንዴ ደግሞ በሳምንቱም ሁለቴ ሊሆን ይችላል። የስራ ስብሰባ አብዛኛው ጊዜ በሳምንት አንዴ ነው የምንሰበሰበው ከዛ የሆነው ፕሮጀክት ባለው ጊዜ ፕሮጀክት የሆነበት በሰጠን ጊዜ ፕሮጀክቱን እንዴት መስራት እንዳለብን ምናምን ለማውራት ስብሰባ እናደርጋለን ማለት ነው። ሶስተኛ ስብሰባ ያልኩት ደግሞ የቤተክርስቲያን የሰንበት ትምህርትቤቻችን ስብሰባ ነው። እሱም በአመት አንዴ ነው የሚደረገው። በአመት አንዴ ነው የሚደረገው ከዛ ማለት በአንዴ አመት በአመት አንዴ የሚደረገው ደግሞ ረጅም ነው። በቃ ስብሰባው ላይ እስከ ስድስት ሰዓት ምናምን የምንቆይበት ጊዜ አለ። እና ምንድነው የሚደረገው በአመቱ ውስጥ የሰራናቸውን ነገሮች እና ያልሰራናቸውን ነገሮች ግምገማ ይደረጋል። እና ለቀጣይ አመት ደግሞ ምን ምን መስራት እንዳለብን እቅድ እናወጣለን ማለት ነው። ከዛ በቃ አመቱን ሙሉ በዛ እቅድ ነው የምንጓዘው። በቃ አዲስ ነገር ካልተፈጠረ በስተቀር የዛን የዛን ጊዜም የሰንበት ትምህርትቤታችን በጀት የሚሰጥበት ጊዜ ነው። ስለዚህ ያ በጀት እንዴት አድርገን ማብቃቃት እንዳለብን ምናምን የምንወያይበት ምናምን ጊዜ ስለሆነ በጣም ነው ጊዜ የምንወስደው ማለት ነው። እስከ ስድስት ሰዓት ምናምን ስብሰባው ላይ የምንቆይበት ጊዜ አለ ማለት ነው። እና በአመት አንዴ ነው የሰንበት ትምህርትቢኣታችን ስብሰባ የሚደረገው ማለት ነው። ሌላ አራተኛ ስብሰባ ያልኩት የቤተሰብ ስብሰባ ነው። የቤተሰብ ስብሰባ ደግሞ ለምንድነው የሚደረገው አሁን ለምሳሌ ማለት እኔ ልጅ ነኝ። ማለቴ አባቴና ከአባቴና ከእናቴ ጋር ነው የምንኖረው እና ግን እሰራለሁ ስራ እሰራለሁ ትልቅ ነኝ ብዬም አስባለሁ። ግን ከወላጆቼ ጋር ነው የምኖረው። እና የሆነ ወላጆቼ ለምንድነው የሚሰበስቡን የሆነ ችግር ካዩብን ወይ ደግሞ የሆነ ማሻሻል የምንፈልግ የሚያስፈልግ እኛ መሻሻል ያለብን ነገሮች ካሉ ምናምን እንድናሻሽል እንዲነግሩን ወይ ደግሞ አሪፍ ውጤትም አምጥተን ከሆነ ብትምህርታችን ወይ ደግሞ የሆነ ውጤታማ በስራችን ውጤታማ ከሆንን ጎበዝ ምናምን ብሎ እንዲያበረታቱን ምናምን ነው የምንሰባሰበው ማለት ነው። በዓል ሲሆን ደግሞ አንሰባሰባለን። በቤተሰብ ማለት ነው አምስተኛው የምን ስብሰባ ነው ያልኩት? አዎ የክለብ። የክለብ ስብሰባ ደግሞ ክለባችን ላይ እኔ ለምሳሌ የስነ ጽሁፍ ክበብ አባል ነኝ። እና ስነ ጽሁፍ እንዴት ማቅረብ እንዳለብን እንዴት ጎበ ማለቴ አሪፍ ስነጽሁፍ የሚባል መጽሐፍ እንደምንችል ምናምን እንድንወያይ እንድንወያይ እንሰበሰባለን ማለት ነው። እና በወር ሁለቴ ነው የምንሰበሰበው። የስነ ጽሁፍ ክብር ማለት ነው። እና አሰበሰባለሁ በዛ ጊዜ።

ጥያቄ ምንድነው የሚለው በስራ ስንት ጥሪ ታደርጋለህ ነው የሚለው? እኔ በስራው ስንት ጥር ነው የማደርገው። ብዙ ጥሪዎች አደርጋለሁ ለምሳሌ አሁን የሆነ ፕሮጀክት ምናምን ስንሰራ እና ሲያልቅ ሲያልቅ ፕሮጀክቱን የስራ ጥሪ አድርገን የስራ ጥሪ ማለቴ የፕሮዳክትን ማለቁን ምክንያት በማድረግ ተሰባስበን የሆነ የምናከብረው አይነት ዝግጅት አለ። እና አንዳንዴ ግን የሆነ ውጤታማ ስንሆን ነው እንደዛ የምናደርገው ማለት ነው እንጂ ሁሌ ማለት አንዳንድ ፕሮጀክት አሪፍ ላይሆንልንም ይችላል። እና አሪፍ ካልሆነ ግን እናደርጋለን እሱንም የስራ ጥሪ እናደርግና ምንድነው የምናደርገው አናከብርም እንደ ውጤታውማ እንደሆንን አናከብርም ግን ምንድነው የምናደርገው? እንገመግበዋለን ማለት ነው። ማለቴ አሁን የሆነ የስራ ፕሮጀክት ምናምን የሆነ በትክክል እንዳሰብነው ምናምን ካልሄደ ተሰባስበን ምንድ ነው የሚደረገው ያለን የነበረውን ጉድለት ምናምን ይታይና ከዛ ከዛ በኋላ እሱን ለማሻሻል ምናምን እቅድ ይወጣል ማለት ነው። እና ለዛ እሱን ለማድረግ የሆነ የስራ ጥሪ ይደረጋል ማለት ነው። አብዛኛው ጊዜ በስራ ስንት ጥሪው የሚደረገው ፕሮጀክት በተሰራው በተሰራው መጠን ነው አሁን ለምሳሌ በወር አንድ ፕሮጀክት ከሰራን ሁለቴ ነው የምንሰበሰበው ሁለቴ ነው የስራ ጥሪ የምናደርገው ማለት ነው። እንዴት ነው እሱን የስራ ጥሬ የምናደርገው አንዴ ፕሮጀክቱን እንዴት መስራት እንዳለብን ለመወያየት ምናምን ማለት ነው። እሱን የስራ ጥድሬ እናደርጋለን። ሁለተኛ ደግሞ ስራው ሲጠናቀቅ ደግሞ አሪፍ ከሄደልንም ለማክበር አሪፍ ካልሄደ ደግሞ ፕሮጀክቱ በድጋሜ አንዳንዴ በድጋሜ ፕሮጀክቱ መስራት የሚጠበቅብን ሰዓት አለ። እና ተሰብስብ የስራ ጥሪ አድርገን ምንድነው የምናደርገው? ያ ፕሮጀክት ለምን እንደዛ እንደሆነ ማለቴ ለምን በትክክል ፕሮጀክቱ እንዳልተሰራ ምናምን እንዋያይ እንዋያይና እና ከዛ ማስተካከል ያለብን ነገሮች ምናምን እናስተካክላለን ማለት ነው። ከዛ ከዛ በተረፈ የስራ ጥሪ ለምንድነው የምናደርገው? በየአመቱ አሁን የአመት እቅድ ይወጣል አይደል ብጀት ምናምን ለስራው የሆነ የሚያስፈልገው የሆነ ፕሮጀክት ለመጀመር የሚያስፈልገን መጀመሪያ አመት ላይ ለስራው የሚያስፈልገው አይነት በጀት ምናምን ሲወጣ ደግሞ የስራ አጥሪ ይደረጋል። ምክንያቱም በጀቱን እንዴት አድርገን መሬት ላይ መዋል እንደምንችል ምናምን ለመወያየት ምንድነው የሚደረገው? የስራ ጥሪ ይደረጋል ማለት ነው እና ሁሌ በየ በአመቱ መጀመሪያ ላይ ሁሌ የማይቀር ነው የስራ ጥሪ ማድረግ ማለት ነው። እና የዛኔ በቃ የአመቱን ምን ምን ወጪዎች ምን ምን አይነት ወጪ እንዳለ ምን ምን ማሻሻል እንዳለባቸው ማለት ስራው በደንብ እንዲሰራ ምን አይነት ነገር ማድረግ እንዳለብን ምናምን የምንወያይበት ጊዜ ነው ማለት ነው። የስራው የአመቱ የመጀመሪያው ባሉ ሳምንታት ውስጥ ማለት ነው። እናም የዛኔም በጀት ስለም በጀት ደግሞ የአመቱ መጀመሪያ ስለሚ ስለሚ ስለሚላክ በጀቱን እንዴት አድርገን በትክክል መጠቀም እንደምንችል እንዴት አድርገን ለሰዎች እና ለኛም አትራፊ በሆነ መንገድ ለሰዎችም ጥቅም በ በማላ መልክ እንዴት መጠቀም እንደምንችል ምናምን የምናይበት የምንወያይበት ነው ያ የመጀመሪያ አመቴ ስራ ጥድሬ ማለት ነው። እና በዚህ በዚህ ተደምሮ በአመት ላይ እኔ የስራ ጥሪ ማረገው በቃ ለምሳሌ እንደ ፕሮጀክቱ ነው የሚወሰነው በቃ በአመት ከአሥራ ሁለት የስራ ጥሪ በቃ ከፍተኛዎች የሚባሉ በቃ ትክክል ማለቴ ሰብሰብ ብለን ሁላችንም የምንዋያይባቸው የስራ ጥሪዎች እስከ አስራ ሶስት ምናምን ይደርሳሉ ብዬ አስባለሁ በአመት ማለት ነው። በአጠቃላይ ሳየው እስከ አስራ ሶስት ይደርሳሉ ከፍተኞቹ በመጀመሪያ አመት የምናደርጋቸው የስራ ጥሪዎች ናቸው። እና እና በመጨረሻ አመትም የስራ ጥሪ እናደርጋለን የአመቱ መዝጊያ ምናምን ሲደርስ በቃ የዛኔ ለቀጣይ አመት የተሻለ ስራ ይዘን እንድንገኝ ስለሚያስፈልግ የስራ ጥሪ የዛኔ ይደረጋል ማለት ነው። ስለዚህ በዚህ በዚህ የስራ ጥሪዎች እናደርጋለን ማለት ነው። ደግሞ የስራ ጥሪ ማድረግ ደግሞ ለስራተኞችም ለአሰሪዎችም የተሻለ ስራ እንዲሰሩ ያግዛል ብዬ አስባለሁ ለዛም የስራ ጥሪ እናደርጋለን ማለት ነው። ግን ሲበዛ ደግሞ የስራ ጥሪ ይደብራል ማለቴ አሁን በየ ማለት በየሳምንቱ ከሆነ ሰራተኞችም አሰሪዎችም ወደ መሰላቸት ወደ መሰላቸት ሊያስከትል ስለሚችል ትንሽ መጠን ያለ ሆኖ አስፈላጊ አስፈላጊ ነገር ምን

ጥያቄው የጧት ወይስ የማታ ሰው ነህ? ነው የሚለው ጧት ወይስ ማታ ሰው ነህ? ነው የሚለው ግን የጧት ወይስ የማታ ሰው ነው ለማለት ፈልጎ መሰለኝ። እና እኔ አብዛኛው ጊዜ የጧት ሰው ነኝ ብዬ አስባለሁ አይደለም አይደለም የማታ ሰው ማለቴ ማታ የማታ ሰው ሲባል የሆነ ማታ ስራውን የሚጨርስ ሰው እስከ ስድስት ሰዓት ምናምን እያመሸን የሚያጠናም ሊሆን ይችላል ስራውን የሚጨርስ ሊሆን ይችላል። የጧት ሰው የሚባል ደግሞ ጧት አስር ሰዓት ምናምን ተነስቶ ስራው ስራ የሚሰራ ነገር ካለ ወይ ደግሞ የሆነ ማድረግ ማድረግ ያለበት ነገር በጧት ለምሳሌ ዘጠኝ ሰዓትም ተነስቶ ሊሆን ይችላል ሆኖም አስር ሰዓትም ሊሆን ይችላል በቃ ግን ጠዋት ተነስቶ ያ ስራውን የሚጨርስ አይነት ሰው ነው የጠዋት ሰው የሚባለው ማለት ነው። የማታ ሰው የሚባለው ደግሞ ማታ እስከ ስራው እስከሚጨርስ ወይም ጥናቱን እስከሚጨርስ ምናምን አምሽቶ ተኝቶ ጠዋት አርፍዶ የሚነሳ ሰው የማታ ሰው ይባላል። እኔ እኔ እንዴት አይነት ሰው ነኝ አንድአንዴ የማታ ሰው ነኝ አንድአንዴ ደግሞ የጧት ሰው ነኝ መሰለኝ ማለቴ የሆነ ለየት አድርጌ እንደዚህ አይነት ሰው ነኝ ማለት አልችልም። ምክንያቱም አንድአንዴ በጣም አምሽቼ ምናምን ስራዬን ጨርሼ የምተኛበት የምተኛበት ጊዜ አለ። አንድአንዴ ደግሞ አንድአንዴ ደግሞ አይ ጠዋት ተነስቼ ትንሽ አረፍ ብዬ ምናምን ልጨርሰው የምልበት ሰዓትም አለ። ይሄ የሚያጋጥመኝ መቼ ነው የፈተና ሰሞን የፈተና ሳምንት ምናምን ሲሆን ምንድነው እኔ ቀድሜ የማጥናት ልምድ የለኝም ማለቴ ቀድሜ አላጠናም። እና ምንድነው የማደርገው ፈተና አካባቢ ሲደርስ አሁን ለምሳሌ ነገ ፈተና የሆነ ለምሳሌ ነገ የሂሳብ ፈተና ቢኖረን ምንድነው የማደርገው እንትን አደርጋለሁ ቀኑን ቀኑን ሙሉ እያጠናሁ እውልና እስከ ማታ እስከ ስድስት ሰዓት ምናምን አምሽቼ ደግሞ ለመጨረስ ለመጨረስ እሞክራለሁ ከዛ እስከ ስድስት ሰዓት ማለቅ እምቢ ካለኝ እተኛና አስር ሰዓት ተነስቼ ደግሞ ደግሞ የቀረኝን እጨርሳለሁ ማለት ነው። እና እኔ የሁለቱም ሰው ነኝ። የጠዋትም የማታም ሰው ነኝ ብዬ አስባለሁ። ምክንያቱም አንድአንዴ ጠዋት ተነስቼ የምጨርሳቸው አይነት ስራዎች አሉኝ። አንድአንዴ ደግሞ በማታ ጨራርሼ የምተኛበት ጊዜ አለ። ስለዚህ የጧት ሰው ነኝ ወይ ደግሞ የማታ ሰው ነኝ ብዬ ለመናገር ይከብደኛል ማለት ነው። ግን እኔ ሁሌ የምወደው ማለቴ የማታ ሰው መሆን ነው የምወደው። ምክንያቱም እንዴት ነው አሁን አንድአንዴ ማታ ስራችንን ሳንጨርስ ብንተኛ ጠዋት ማለቴ አንድአንዴ ሳንጨርስ ከተኛው እንደውም እኔ እኔ ላይ ብዙ ጊዜ የሚያጋጥመኝ ማለት ነው ጠዋት ጠዋት ተነስቼ በሌሊት ተነስቼ አጠናለሁ ምናምን እልና በቃ ሳልነሳ እቀራለሁ። ማለቴ አስር ሰዓት ለመነሳት ያሰብኩት በቃ ጠዋት ሶስት ሰዓት ወይም ሁለት ሰዓት ነው የምነሳው። እና ይሄን ነገር ውጤታማ እንዳንሆን ያደርገናል ብዬ ስለማስብ አንድአንዴ ማታ ስራችንን ጨራርሰን ብንተኛ አሪፍ ይሆናል ብዬ አስባለሁ። ደግሞ እኮ አንድአንዴ ስራ እያለን የሆነ ስራ ስራችንን ሳንጨርስ ማታ መተኛት ብንፈልግ እኮ አንድአንዴም አእምሮአችን ራሱ አይቀበልም። አሁን እኔ ጥናት ብዙ እንዳለኝ እያወቅኩ ማታ አይ ማታ አሁን ልተኛና ጠዋት ተነስቼ አጠናለሁ ምናምን ብል ራሱ አእምሮዬ አይፈቅደውም። ማለቴ ብተኛ ራሱ በደንብ በሙሉ ልቤ አልተኛም። በመሃል ላይ እነሳለሁ፣ ወይ እቃዣለሁ ማለት የሆነ ፈተና ላይ ብዙ ኤክስ ሲገባብኝ ምናምን በህልሜ ይታየኛል። እና አንድአንዴ ተነስቼ የማነብበት ሰዓትም አለ በቃ። በጧ ተነስቼ አነባዋለሁ ያልኩትን ነገር በእንቅልፌ በህልም ልቤ በህልሜ የሆነ ኤክስ ኤክስ ኤክስ እየገባብኝ እየወጥ ከፈተና መጥፎ እያመጣሁ ምናምን በህልሜ ሲታየኝ ምንድነው የማደርገው ተነስቼ የማጠናበት ጊዜያቶች አሉ። እናም ማታ ስራችንን ጨራርሰን ብንተኛ አሪፍ ነው ብዬ አስባለሁ ማለት ነው። ግን የጧት ሰው የሆነ ሰው ማለቴ አሁን ሁሌ ጧት ጧት አስር ሰዓት ለምን ሊሆን ይችላል ወይም ዘጠኝ ሰዓት ምናምን በቃ በየሁኔታው የየሰው ይለያያል እና ጠዋት የመነሳት ችሎታ ያለው ሰው ከሆነ ግን ማለቴ በራሱ የሚተማመን ከሆነ ጠዋት እንደሚነሳ የሚተማመን አይነት ሰው ከሆነ ማታ በጊዜ ተኝቶ ጠዋት ተነስቶ ስራውን መጨረስ አሪፍ ነው ብዬም አስባለሁ የሚችል ሰው ከሆነ ማለት ነው። እኔ ስለማልችል ነው። እኔ በቃ የማታ ሰው ነኝ ብዬ ነው የማስበው ለራሴ ማለት ነው። ምክንያቱም በቃ ጠዋት አጠናለሁ ካልኩ በቃ አንድ ከተኛሁ አልነሳም በቃ ዜሮ ማግኘት ማግኘት የምመርጥበት በሰአት አለ። ማለቴ በቃ ለዛ ጠዋት እንደማልነሳ ስለማውቅ ማታ ስራዬን ጨራርሼ ምናምን ነው የምተኛው አብዛኛው ጊዜ ማለት ነው። አንድአንዴ ግን በቃ ድክም ሲለኝ ወይ ደግሞ ትኩረት ማድረግ ሲያቅተኝ ምናምን ደግሞ እተኛና ጠዋት ተነስቼ ደግሞ የማነብበት ጊዜያቶች አሉ። ግን እነሱን ነገሮች ማለቴ ብዙም

ጥያቄ ምንድነው የሚለው ኮፊያ ማድረግ ትወዳለህ ወይ ነው የሚለው። አዎ እኔ እንደውም ኮፊያ ማድረግ በጣም ነው የምወደው። አንዳንዴ ክላስ ውስጥ ራሱ ኮፍያ አድርጌ የሚሄድበት ሰዓት አለ። ምንም አንባልም ኮፊያ ማድረግ ይፈቀዳል። እና የማደርግበት ጊዜም አለ። ለምንድነው ኮፍያ ማድረግ የምወደው ሁሌ አላደርግም እኮ። ሁሌ አላደርግም። መቼ ነው የማደርገው ጾግሬን ማስተካከል እምቢ ሲለኝ ምናምን እምቢ ሲለኝ ሳይሆን አሁን ቢዚ ስሆን ማለቴ ስራ ምናምን በስራ ስትጨናነቅ ለምሳሌ አሳይመንት ጥናት ምናምን ካለብኝ ፀጉሬን ለማስተካከል ጊዜ አጣለሁ ማለት ነው። ጊዜ ያንስብኛል። ፀጉሬን ለማስተካከል ማለት ነው። ስለዚህ ፀጉሬ በቃ ተበላሽቶ ምናምን እንደዛ ብዬ ከምሄድ ሳላስተካክለው ምናምን ክላስ ከመሄድ ብዬ ምንድነው የማደርገው ኮፍያ ነው የማደርገው ማለት ነው። እና እኔ ኮፍያ የማድረግ ልምድ አለኝ። አንዳንዴ ምን አንቺ ዱርዬ ነው የምትመስይው ኮፍዬ ስታደርጊ ምናምን ይሉኛል ራሱ ጓደኞቼ ማለት ነው። እንደዛ እያሉን ራሱ አማራጭ ስለሌለኝ እኔ እኮ ለመዘነጥ ምናምን አስቤ አይደለም የማደርገው ኮፍያ ማለቴ ፀጉሬ ሳይስተካከል ከቀረ እንደዛ ማለቴ ጾግሬ በጣም የሚያስጠላ ከሚሆን ይልቅ ኮፍያ አድርጌ ብሄድ ምናምን ይሻላል ብዬ ኮፍያ ሳደርግ አንቺ ኮፊያ ስታደርጊ ዱርዬ ነው የምትመስዪው ስለዚህ ኮፍያ በቃ አታደርጊ ይሉኛል ጓደኞቼ ግን በቃ እንደዛ እንደዛም ቢሆን አደርጋለሁ ማለት ነው። ሌላ ጊዜ ደግሞ መቼ ነው የማደርገው አሁን በቃ የማይመቸኝ ቦታ ላይ ስሄድ ማለት ነው አሁን የሆነ የግድ መሄድ አለብኝ ቦታ ሆኖ ግን ደግሞ ቦታው የማይመቸኝ ሲሆን ምንድነው ሰዎችን በቃ እንዲያውቁኝ ምናምን የማልፈልግበት አይነት ቦታ ሲሆን ኮፊያና ማስክ አደርጋለሁ። እንዳያዩኝ ብዬ ማለት ነው እና አንዳንዴ በቃ እንደዚህ አይነት ሁኔታ ያጋጥመኛል። ለምሳሌ ወደሆነ ለምሳሌ እንትን ስራ ላይ የስራ ግምገማ ማድረግ ስንጀምር ለምሳሌ አሁን የሆነ እቃ በደንብ እየተሸጠ እንደሆነና እንዳልሆነ ለማጣራት ምናምን ስፈልግ ምሳሌ በቃ ዝም ብዬ ኮፊያ ምናምን ካላረኩ ሰዎች ያውቁኛል ማለቴ ያ እቃ እንደምሸጥ እኔ ስለሚያውቁ ያውቁኛል ስለዚህ የሆነ አድልዎ ምናምን እንዳይፈጠር ስለምፈራ ምንድነው የማደርገው ሰዎችን እንዳያውቁኝ ራሴን ማጣራት ስፈልግ ማለት ነው ምንድነው የማደርገው ኮፍያና ማስክ አደርግ እና ከዛ ገበያው እንዴት እንደሆነ አያለሁ። ማለቴ እቃችን በደንብ እየተሸጠ እንደሆነና እንዳልሆነ ማለት ነው። ማለቴ አሁን አንዳንድ ጊዜ ደግሞ ለሰዎችን ቃለመጠየቅ ምናምንም አደርጋለሁ ምንድነው ያ እቃ በደንብ እየተሸጠ እንደሆነ እንዳልሆነ ምን አይነት ጉድለት እንዳለው ምናምን ማለት ነው። ሰዎቹ ካዩኝ ሊያውቁኝ ይችላሉ ስለዚህ እንዲያዩም ምናምን ብዬ ኮፍያና ማስክ አድርጌ ሰዎችን ስለ እቃው፣ ስለ የምንሸጠው አይነት እቃ ምን አይነት እንትን እንዳለው ምን አይነት ጉድለት እንዳለው ምን አይነት ጥሩ ጥሩ ነገር እንዳለው ከሌላ እቃ አንፃር ማለት ነው ሰዎችን ለመጠየቅ ስፈልግ ኮፊያና ማስክ አድርጌ ነው የምጠይቀው ማለት ነው። አሁን ግን ኮፊያ አሁን አሁን አሁን ምንድነው ግን ኮፊያ ማድረግ ኢትዮጵያ ውስጥ በተለይ ምንድነው የሚፈጠረው ኮፊያ አሁን ያ ወደ ወደ ፊት የሚመጣው አይንት ኮፊያ ይለያያል አይደል? ሶስት አራት አይነት ኮፍያ አለ። ለምሳሌ የፀሀይ መካከያ የሚባል አይነት ኮፍያ አለ። እሱን አልጠቀምም። እኔ የምጠቀመው አይነት ኮፊያ እንዴት ነው የሆነ ከፊት ውጥት ያለ ያለው ነገር ማለት ነው ከጀርባ የሆነ እንደውም አብዛኛው ጊዜ እንትን ነው የሚያደርጉት ወንዶች እዛው እንትን ዘፈን ምናምን ሬጄ ነው የሚባለው አይነት ዘፈን እነዛ ነው የሚያደርጉት እሱን አይነት ኮፊያ ነው የማደርገው እኔ ማለት ነው እና በማህበረሰባችን ውስጥ ምንድነው የተለመደው እንደዚህ አይነት ኮፍያ ወንድ ብቻ ወንድ ሆኖ ዱርዬ የሆነው ወንድ ብቻ እንደሚያደርግ ምናምን ነው የተለመደው ማለት ነው። እና አንዳንዴ እሱን ነገር ሳደርግ እናቴ ምንም አትለኝም ወላጆቼ ምንም አይለኝም ግን ጎረቤቶቻችን ምናምን ምንድነው እቺ ልጅስ ድርዬ እየሆነች ነው በቃ፣ አውጭው በያት ኮፍያዋን እንድታወጣው ንገሪያት ምናምን ይሏታል ለእናቴ ማለት ነው እና ማህበረሰባችን ኮፍያ ላይ ያለው አመለካከት ሴቶች ሲያደርጉ የተለየ ነው ማለቴ ትክክል አይደለም ብለው ነው የሚያስቡት። እንደውም ሴት ከሆነ በቃ የጾጉን መሸፈን መሸፈኛ አለ ወይም እሱን ነገ እንድታደርግ ነው ስታደርግ ነው ተቀባይነት የሚኖረው እንጂ ኮፍያ ነገር ስታደርግ ብዙም ማህበረሰቡም የሚቀበለው አይደለም። እና ደግሞ ኮፍያ ደግሞ ይለያያል። አሁን የብርድ ኮፍያ ምናምንም አለ። እሱንም ነገር ብርድ ምናምን አደርጋለሁ። ግን አብዛኛው ጊዜ የማደርገው የአንዱም ኮፍያ ነው የማደርገው ማለት ነው። ስሙ አላውቀውም። የሆነ ኬፕ ማለት ነው ያ ኬፕ አይነት እንደዚህ አይነት ኮፍያ በአማርኛ ምን እንደሚባል አላውቅም ግን እንደዛ አይነት ኮፊያ ነው የምጠቀመው ማለት ነው። እና የግድም ስለሚያስፈልገኝ ነው የምጠቀመው እንጂ ወድጄ አይደለም

ጥያቄ ምንድነው የሚለው ሌሎችን መርዳት ትወዳለህ ነው የሚለው ሌሎች ሰዎችን መርዳት? እኔ በጣም ነው የምወደው የሚገርመው ነገር አንዳንዴ ራሴንም ጎድቼ ሌላ ሰው መርዳት የምችልበት ቦታ ላይ ከሆንኩ በቃ አደርገዋለሁ እኔ ሰዎችን ለማርዳት ወደሁዋላ ምል አይነት ሰው አይደለሁም። ይሄ ነገር ግን አንዳንዴ ጥሩ ነው እሺ አብዛኛው ጊዜ ጥሩ ነው ግን አንዳንዴ ለራስህ ለራስህ ይጎዳል ማለት ነው። እንዴት ነው? አሁን ሌሎች ሰዎችም ሌሎችም መጣት በቃ ጥሩ ነገር ነው ግን አንዳንዴ ሰዎች እንደዛ አይነት ሰው እንደሆንክ ሲያውቀው ራሱ ምንድነው የሚያደርጉት? በቃ በደንብ እንዲጠቀምብህ እንዲጠቀምብህ ምናምን ነው የሚፈልጉት አንዳንድ ሰዎች ማለት ነው። አሁን አንዳንዴ ለራሴ አንዳንዴ ማለት ነው አሳይመንት ምናምን ሲሰጠን ለራሴ ሳልሰራ ለሌላ ሰው የምሰራበት ጊዜ አጋጥሞኝ ያውቃል። ሌላ ሰው እኔ አሁን አይመቸኝም ምናምን። እና ስሪልኝ ምናምን የሆነ ሰው ካለኝ የራሴን ሳልጨርስ የሌላ ሰው የምሰራበት ጊዜ አለ። እና አሁን ለራሴ ሰሚት ሳላደርግ ቢያልፈኝ እኔ ነኝ መጥፎ ውጤት ማመጣው ማለት ነው። እና ሌላ ሰው አሪፍ ውጤት እንዲያመጣ አድርጌ ለራሴ መጥፎ ውጤት እንዳመጣ ያደርገኛል ማለት ነው። እና እንዲህ አይነት ሰው መሆን የለብንም። ግን በጣም በጣም ሰዎችን መርዳት እወዳለሁ ብዬ አስባለሁ እና የመርዳት እድልን ባገኘሁበት አጋጣሚ ለመርዳት ደግሞ ሞክራለሁ። ማለት የሆነ እምቢተኛ አይነት ሰው የሆነ እምቢ የሚል የሚል አይነት ሰው አይደለሁም። ማለቴ ካለኝ ነገር ራሱ ለማካፈል እሞክራለሁ። ማለቴ ከዚህ በላይ መሆን እፈልጋለሁ እስከቻልኩት ድረስ አሁንም እየሞከርኩ ነው። ግን ከዚህ በላይ እንደሆን ደግሞ እፈልጋለሁ። በቃ እንደውም ህይወቴ ሌሎችን ሰዎች እየረዳው ህይወቴን ሙሉ ብኖር እኔ ደስተኛ እንደምሆን እርግጠኛ ነኝ ማለት ነው። ለዛም እየሞከርኩ ነው አሁን ጀምሮ እየሞከርኩ ነው። እንደውም የቀጣይ እቅዴ ራሱ በስራ አለም ላይ ያለው እቅዴ ራሱ ሰዎችን በደንብ መርዳት የሚችል ነገር የሆነ ነገር መፍጠር ነው እቅዴ ማለት ነው። በስራ አለም በስራ አለም ለራሱ ሰዎችን መርዳት የሚችል ነገር የሆነ ነገር መፍጠር ነው የማስበው ማለት ነው። እንዴት ነው? ይሄ የማደርገው ደግሞ? አሁን አርፌ በቃ በትክክል በአጓው ማርና የሆነ ጥሩ ውጤት አምጥቼ ምናምን የምፈልገው አይነት ዲፓርትመንት ገብቼ ያ የምፈልገው አይነትን አይነት ሰው ሆኜ ሰዎችን መርዳት የምችልበት የሰዎችን ችግር ችግር ላይ ችግራቸው ላይ ደርሼ መፍትሄ የምሰጥበት አይነት አይነት ሰው መሆን ነው። የምፈልገው እና ይሄ ይሄ ደግሞ እንዴት ነው የሚሆነው? አሁን ላይ ጠንክሮ በመስራት ጠንክሮ በመማር ነው የሚሆነው ብዬ አስባለሁ። እና ሌላ ነገር ደግሞ እኔ አሁን ሰውን ለመርዳት ሰውን መሆን ብቻ በቂ ነው የሚባል እንትን ራሱ አለ። ምሳሌም አለ እና ይሄን ህይወቴ ላይ አተግብሬዋለሁ ብዬ አስባለሁ። እኔ በቃ አሁን የግድ አሁን ሰውን ለመርዳት ገንዘብ ብቻውን መኖር በቂ አይደለም። ማለቴ ገንዘብ ብቻ ስላለህ ሰዎችን መርዳት ትችላለህ ከሌለህ ደግሞ ሰዎችን መርዳት አትችልም። ማለት አንችልም አሁን ሰዎችን መርዳት የምንችለው ከትንሽ ነገር ጀምሮ አሁን ለምሳሌ አንድ ሰው የሆነ ሸክም ምናምን ይዞ ካየን ብንረዳው ይሄ ሰውን ረዳን ነው የምንለው የሚባለው ማለት ነው። ወይ ደግሞ አንድ በጣም ያዘነ ሰው ወይም ያዘነ ሰው ቢያጋጥመን የተጨነቀ ሰው ምናምን ቢያጋጥመን። ቀርበን ችግሩን ለመስማት ከሞከርን ራሱ በቃ ብንሰማው ችግሩ ሌላ ነገር ይቀልና ችግሩን መስማት ከቻልን ራሱ ማለት ደግሞ ችግሩን የምንሰማው ደግሞ በርህራሄ መሆን አለበት። በርህራሄ እሱን ያ ሰውን ጥፋተኛ ጥፋተኛ በማያደርግ ሁኔታ። ራሱን በማይጠላ መልኩ አድርገን ማለቴ። ምንም ጥፋት ጥፋት አጥፍቶ ቢሆን ያ ሰው ያ ሰው ጥፋት አጥፍቶ ቢሆን ራሱ ማለት ሁሉም ሰው እንደሚያጠፋ። አሳምነን ማለት ያን ችግሩን መስማት ብንችል ራሱ ሰውን ረዳን ማለት ነው። ማለት ነው። ስለዚህ ሰውን መርዳት ከገንዘብ ስላለ ወይ ደግሞ የሆነ እቃ ቁሳዊ ነገር ብቻ አይደለም ሰውን መርዳት የምንችለው ሰውን መርዳት በሀሳብም መርዳት እንችላለን። አሁን አንዳንዴ ምንድነው የሚያጋጥመው ሀብታም ሰው ወይም ደግሞ ወይም ምንም ገንዘብ የሌለውም ሊሆን ይችላል። እና ለገንዘብ ለሌለውም ሀሳብ ለምሳሌ የሆነ ሀሳብ ብንሰጠው የሆነ መቀየር ይችላል ብዬ አስባለሁ። ሀብታም መሆን ይችላል የሀብታሙን ሰው አሁን አንዳንዴ በቃ አሪፍ ሀሳብ ስለሌለው ብቻ ገንዘቡ ዝም ብሎ የሚያባክን ሰው ሊያጋጥመን ይችላል። ስለዚህ ለዛ ነገር ሀሳብ በመስጠት ራሱ እርዳታ መለገስ እንችላለን ማለት ነው። ስለዚህ እኔ አቋሜ ሰውን ለመርዳት ሰው ብቻ መሆን በቂ ነው። ብዬ ስለማስብ ሰው መሆን ብቻ አይደለም። አሁን እንስሳት ራሱ እኮ እኛን ይረዱናል በእርግጠኝነት ማለው እና በቃ ጥሩ ልቦና መኖር ብቻ በቂ ነው ብዬ አስባለሁ። እና እኔ ሰውን መርዳት ሌሎችን መርዳት በጣም እወዳለሁ ማለት ነው።

ጥያቄ ምንድነው የሚለው "የጧት እለታዊ ተግባራችሁ ምንድነው ነው?" የሚለው። የኔ የጧት እለታዊ ተግባሬ መጀመሪያ ከእንቅልፌ እነሳና ጠዋት ተነስቼ ምንድነው ማረገው ፊቴን ነው እታጠባለሁ አብዛኛው ጊዜ ግን 'ሻውር' ነው የምወስደው። ፊቴን ከመታጠቤ ይልቅ ሽንት ቤት እሄድ እና ተጸዳጅቼ 'ሻወር' ነው የምወስደው ማለት ነው። ከዛ በኋላም ከ'ሻወር' ከወሰድኩ በኋላ ልብሴን እቀይርና ልብሴን ቀይሬ ፀጉሬን አስተካክላለሁ ከዛ ፀጉሬን ካስተካከልኩ በኋላ ወደ ቁርሴ እሄዳለሁ ማለት ነው። እና ጠዋት ስንት ሰዓት ነው የምንነሳው አስራ ሁለት ተኩል ወይ ደግሞ አንድ ሰዓት ነው አብዛኛው ጊዜ የምነሳው ማለት ነው። እና አስራ ሁለት ተኩል እስከ አንድ ሰዓት እስከ አንድ ተኩል ምናምን ባለው ጊዜ ነፍሴን 'ሻወር' አደርጋለሁ። ከዛ ፀጉሬን አስተካክላለሁ ልብሶቼን ምናምን ቀያይሬ እስከ ሁለት ሰዓት ባለው ጊዜ ልብሶቼን ምናምን እቀያይራለሁ ማለት ነው። ከዛ ምንድነው የማደርገው ሁለት ሰዓት ሲሆን ቁርስ ለመብላት ወደ ካፌ እሄዳለሁ ማለት ነው። ካፌ ሄጄ ቁርሴን እበላና ከዛ ቁርሴን በልቼ ከጨረስኩ በኋላ አብዛኛውን ጊዜ እስከ ሁለት ከአርባ አምስት እስከ ሶስት ሰዓት ወይ ደግሞ አንዳንዴ በጣም ከፈጠንኩ ደግሞ እስከ ሁለት ተኩል ቁርሴን እጨርሳለሁ በልቼ ማለት ነው። ከዛም ክላስ ካለኝ ወደ ክላስ እሄዳለሁ። ክላስ ከሌለኝ ግን ምንድነው ማረገው ሌላ ስራዬን ነው የምሰራው ማለት ነው። እንደ አሁን ለምሳሌ የሆነ ሌላ ስራ ነው የምሰራው አሁን እንደ "ግራፊክ ዲዛይን" ምናምን የመሳሰሉት አይነት ስልጠና እየወሰድኩ ነበር። እንደውም አሁን ነው ያቋረጥኩት እንጂ ብዙም አልመችም ስላለኝ ነው ያቋረጥኩት እንጂ የ"ግራፊክ ዲዛይን" ስልጠና እየወሰድኩ ነበር ማለት ነው። እና ክላስ ከሌለኝም ወደ ሌላ ክላስ የ"ኦንላይን" ክላስ የመስመር ላይ ክላስ ነው የምሄደው ማለት ነው። በስልኬ ምናምን ለመማር ማለት ነው። ከዛ ክላስ ካለኝ ግን እስከ ስድስት ተኩል እዛ ቆይና ክላስ ውስጥ ከዛ ከስድስት ተኩል ጀምሬ እስከ ሰባት ተኩል ሰባት ሰዓት ምናምን ቢሆን ተጣጥቤ እስከ ስድስት ከአርባ አምስት ምናምን ተጣጥቤ ምናምን ወደ ምሳ ነው የምሄደው ማለት ነው። ከዛም እስከ ስምንት ሰዓት ምናምን ምሳዬን በልቼ ደግሞ ከሰአት በኋላ ክላስ የለኝም ከሰአት በኋላ ክላስ ስለሌለኝ ምንድነው የማደርገው ቅድም እንዳልኩት ወይም "ግራፊክ ዲዛይን" በመስመር ላይ እማራለሁ ወይ ደግሞ ሌላ አሳይመንት ከተሰጠን ወይ ደግሞ የቤት ስራ ምናምን ከተሰጠን ወይ ደግሞ አጠናለሁ። አንድአንዴም አጠናለሁ። አንድንዴም አሳይመንትን የቤት ስራ ምናምን እሰራለሁ ማለት ነው። ደግሞ የጧት እለታዊ ተግባሮቼ ግን ቅድም እንደጠቀስኳቸው እነዛ ናቸው ማለት ነው። አሁን ላይ በዚህ ስድስት ወር ነው ግን የጧት ተግባሬ እንዲህ የሆነው እንጂ ከስድስት ወር በፊት ምንድነው የማደርገው የነበረው ሁሌ ጠዋት እነሳና አንድአንዴ ቤተክርስቲያን እሄዳለሁ። መጀመሪያ ጠዋት ተነስቼ ወደ ቤተክርስቲያን ነበር የምሄደው። ወይ ከእናቴ ጋር ወይ ደግሞ ብቻዬን ወደ ቤተክርስቲያን እሄዳለሁ። አንድአንዴ ደግሞ ምንድነው የማደርገው ጠዋት ተነስቼ 'ሻወር' እወስድና ከዛ ቁርስ መስራት አሁን እናቴ ስራ ልትሄድ ስትል ምናምን ከሆነ ወይ ቁርስ እሰራለሁ ወይ ቤት አጸዳለሁ። ምናምን ማለት ነው። እንደውም አብዛኛውን ጊዜ ቤት አጽድቼ ቁርስ ነው የምሰራው ማለት ነው። ከዛ ደግሞ ቁርስ ከሰራው በኋላ ምንድነው የማደርገው እንትን ለእናቴ ምሳ ይዛ የምትሄደውን ወደ ስራ ምሳ ይዛ ነው የምትሄደው እና እሱን ነገር እጠቅሳለሁ ማለት ነው ምሳ እቃ ውስጥ። ይዛ የምትሄደው እቋጥራለሁ ማለት ነው። እና የእለት እለት ተግባራቴ እነዛ ነበሩ ማለት ነው። የጧት እለታዊ ተግባሮቼ ማለት ነው። ሌላ ሌላ ቀን ደግሞ ምንድነው የማደርገው ፈተና ላይ ሲሆን ደግሞ ጠዋት እነሳና እንደ አስር ሰዓት አካባቢ ምናምን ተነስቼ ደግሞ ምን አደርጋለሁ አጠናለሁ ማለት ነው። እና ጠዋት የጠዋት ጥናት ደግሞ በጣም አሪፍ ነው። አእምሮአችን ትንሽ እረፍት ሌሊት ተኝተን ከእንቅልፍ በኋላ ያለው ባለው ሰዓት የምናጠና ከሆነ አእምሮአችን እረፍት ወስዶ ስለሚቆይ የሆነ ነገር የመያዝ ችሎታች ፈጣን ያደርገዋል ማለት ነው። ስለዚህ ጠዋት ተነስቼ አንድአንዴም አጠናለሁ ማለት ነው። ሌላ ጊዜ ደግሞ አሁን እንትን ሲሆን ማለቴ ጳጉሜ የሚባል ወር አለ በኢትዮጵያ ውስጥ ጳጉሜ የሚባል ወር አለ። እና የጳጉሜ ወር ሁሌ ምንድነው የማደርገው ጠዋት ተነስቼ ወደ ጸበል ነው የምሄደው። ጸበል እንታጠባለን ማለት ነው። እና ሁሌ አምስት ቀን ወይ ስድስት ቀን ናቸው። አንድአንዴ በአራት አመት ውስጥ ስድስት ቀን ትሆናለች። እና አምስቱ ቀን አብዛኛው ጊዜ የሚሆኑትን ጠዋት ተነስቼ ጸበል ሄጄ እታጠባለሁ ማለት ነው። እና የጠዋት ተግባራቶቼ እለታዊ ተግባራቶቼ ይሄን ይመስላል ማለት ነው። አብዛኛው ጊዜ ግን ቅድም መጀመሪያ እንደጠቀስኩት ነው የማደርገው። በቃ ቁርሴን መብላት 'ሻወር' ማድረግ ምናምን ማለት ነው እንደዛ የመሳሰሉትን ነው የማደርገው እንጂ የተለየ ነገር አላደረግም ጠዋት ላይ።

ጥያቄው ምን ያህል ጊዜ ወደ ገበያ ትሄዳለህ ነው የሚለው እኔ ወደ ገበያ የምሄድበት ጊዜ በሳምንት አንዴ ነው አብዛኛው ጊዜ አይደለም በሁለት ሳምንት አንዴ ነው የምሄደው በሁለት ሳምንት አንዴ እሄዳለሁ አብዛኛው ጊዜ ወደ ገበያ ማለት ነው ግን ይህ ማለት የሆነ ነገር ካስፈለገኝ አልሄድም በቃ ዝም ብዬ ሁለት ሳምንት እጠብቃለሁ ማለት ግን አይደለም አንዳንዴ በአንድ ሳምንትም የሚሄድበት ጊዜ ሊኖር ይችላል ግን አብዛኛው ጊዜ እንደ እቅዴ ከሆነ እንደ እቅዴ ነገሮች ከሄዱልኝ በሳምንት በሁለት ሳምንት አንዴ ነው ወደ ገበያ የምሄደው ማለት ነው እና በሁለት ሳምንት አንዴ ሲሄድ ወደ ገበያ የሚያስፈልገኝን ለሁለት ሳምንት ያህል የሚያስፈልጉኝን ነገሮች ሁሉ ገዛዝቼ እመጣና ከዛ ሁለት ሳምንት ሲደርስ ነው የሚሄደው ማለት ነው የሆነ ቅዳሜና እሁድ ሲሆን ነው አብዛኛውን ጊዜ ወደ ገበያ የምሄደው እንጂ ሌላ ቀን አልሄድም እናም ደግሞ ስራዬን በትክክል በእቅዴ እንድመራ ረድቶኛል ብዬ አስባለሁ ካልሆነ ግን አሁን ዝም ብለን በ ዝም ብለን በተፈቀደ ተነስተን አይ አሁን ዛሬ ገበያ መሄድ አለብን እና ልሂድ ምናምን ብለን ብንሄድ እንደዛ ብናደርግ በቃ እቅዳችን ይበላሻል ጊዜያችን በመቆጠብ ላይ ችግር ላይ አስለምችን የሆነ እቅድ አውጥተን ምናምን ለምሳሌ ምንድነው አሁን በዚህ ሳምንት ምንድነው ማድረግ ያለብን ምን መስራት አለብን ምናምን ብለን እቅድ እናወጣና ከዛ የገበያ ቀናችንን እቅድ እናወጣ አውጥተን በዛ ቀን ብንሄድ ጊዜያችን መቆጠብ ላይ ትልቅ አበርክቶት አለው ብዬ አስባለሁ ለምሳሌ እኔ በሁለት ሳምንት አንዴ ነው የምሄደው በወር ሁለቴ ማለት ነው እና ይሄ ነገር ለኔ ምንድነው የረዳኝ ጊዜን በአግባቡ እንድጠቀም አድርጎል አሁን የገበያ ቀን ለሌላ ነገር አልጠቀምበትም ምናልባት ከተጠቀምኩበትም ራሱ ያ ሌላ ነገር የምሰራበት ቀን ወደ ለገበያ አደርጋለሁ ማለት ነው ስለዚህ ይሄ ነገር እኔ ስራዬን በአግባቡ እንድሰራና በእቅዴ እንድመራ ጊዜን እንዳላቃጥል ረድቶኛል ብዬ አስባለሁ ከጊዜም በተጨማሪ ደግሞ በሁለት ሳምንት ወደ ገበያ መሄዴ ገንዘቤን ቆጥቦልኛል ብዬ አስባለሁ ምክንያቱም አሁን ዝም ብለን በየቀኑ ወደ ገበያ የምንሄድ ከሆነ እዛ በቃ ለምሳሌ አሁን በሁለት ሳምንት የምናወጣው ብር አንድ ሺህ አራት መቶ ነው ብለን እናስብና አይ በቃ በየቀኑ ሄጄ ለአስራ አራት ቀናት በየቀኑ መቶ መቶ ብር ነው የማወጣው ብንል ብንል ራሱ ከዛ በሁለት ሳምንት አንድ ሺህ አራት መቶ ይሆናል ያው ነው ምናምን ብለን ብናስብ ራሱ አሁን ወደ ገበያ ስንሄድ ሳናስበው እዛ አዲስ ነገር ስናይ የሆነ ግዥ ግዥ ግዥ የሚል አይነት መንፈስ አለ ማለቴ የሆነ እንግዛ እንግዛ የሚል አይነት መንፈስ አንዳንዴ ያጋጥመኛል፤ አሁን እኔ ሳላስበው የሆነ ነገር የገዛሁበት ቀን አለ። ማለቴ ገበያ ስሄድ የምፈልገው አሁን በቃ ይሄን ያህል ብር አወጣለሁ ብዬ እሄድና ከዛ እዛ አዲስ እቃ ወይ ደግሞ አዲስ ልብስ አዲስ የሆነ የቤት መዋቢያ አይነት ወይም ኮስሞቲክስ አይነት ምናምን የጌጣጌጦች ምናምን ሳይ አይ በቃ ለምን አልገዛም ምናምን ብዬ የምገዛበት ሁኔታ አጋጥሞኝ ያውቃል እና አሁን በሁለት ሳምንት መሄዴ ምንድነው አንዱ ጥቅሙ ራሱ ገንዘቤ በጣም እንዳላባክን ረድቶኛል ብዬ አስባለሁ ከሰአት ከጊዜ በተጨማሪ ገንዘብም ብዙ እንዳላባክን ረድቶኛል ብዬ አስባለሁ ደግሞ አሁን አሁን ላይ ገበያ መሄድ እየቀረ ነው አሁን አሁን አሁን በሁለት ሳምንት የምሄድበት ምክንያቱም ትክክል ነው ማለቴ ያን ያህል አልረዘመም ምክንያቱም በገበያ በመስመር ላይ የሆነ ነው በአሁኑ ሰዓት በመስመር ላይ መገበያየት እየተስፋፋ ነው ኢትዮጵያ ውስጥ ማለት ነው ስለዚህ የሚያስፈልገኝ እቃ ምናምን ቢኖር ራሱ በመስመር ላይ መግዛት እንችላለን ማለት ነው አንዳንድ አንዳንድ እቃዎች ለመግዛት ነው እንደውም ገበያ ላይ መሄዱ እንጂ እነ ልብሶ ልብሶች ኮስሞቲክሶች ሌላ ሌላ ነገሮች እንደ መጽሐፍ መጽሐፍ ደብተር ሻምፖ ኮንዲሽን ምናምን የመሳሰሉት ራሱ በገበያ መገበያየት በመስመር ላይ መገበያየት እንችላለን በአሁኑ ሰዓት ላይ ማለት ነው አንዳንድ ነገሮች ለመግዛት ነው እንደውም እኔ ከግቢ ወጥቼ ወደ ገበያ የሚሄደው ማለት ነው እና ያ የምፈልገው አይነት ነገ ለመግዛት ደግሞ በሁለት ሳምንት ወደ በሁለት ሳምንት አንዴ ነው የምሄደው ማለት ነው እሁድ እሁድ ወይ ደግሞ ቅዳሜ ቅዳሜ ነው ወደ ገበያ የምሄደው ማለት ነው እና ይሄ ነገር ቅድም እንዳልኩት ጊዜም ከጊዜ በተጨማሪ ከገንዘቤ በተጨማሪ ጉልቦቴን ቆጥቦልኛል ብዬ አስባለሁ አሁን በየቀኑ ገበያ የምንሄድ ከሆነ ቶሎ ቶሎ ቶሎ ይደክመናል ማለት ነው አሁን ሌላ ስራ ለመስራት ራሱ ልንቸገር እንችላለን፤ ስለዚህ ጉልበትም ጉልበታችንም ይቆጥባል ብዬ አስባለሁ። በ ቶሎ ቶሎ የማንሄድ ከሆነ ወደ ገበያ ማለት ነው እና እኔ በአንድ ወር ሁለቴ ነው ወደ ገበያ የምሄደው ማለት ነው

ጥያቄው ምንድነው የሚለው መብረቅ ፈራ ነው ነው የሚለው። መብረቅ ፈራ ነው። ምንም ይሄ እንደ እንደ ሀሳቡ እንደ ጥያቄው ከሆነ የምርም በአማርኛ ላይ ትርጉም የለውም። ቱርጋሚ የለውም ምንድነው መብረቅ ፈራ ነው ፈራ። ግን እኔ እንዳሰብኩት ከሆነ መብረቅ ትፈራለህ ወይ ነው የሚሆነው ብዬ ካሰብኩት ፈራ ፈራ ምንም ትርጉም የለውም የምር ወይ ደግሞ ፋራ ከሆነ ለዛ እንደዛም አይባልም መብረቅ ፈራ ነው። ይሄ ጥያቄው ትንሽ ግራ ያጋባል ግን አሁን መብረቅ ስንል ግን በቃ በተረዳሁት መንገድ ለመመለስ ማለት ነው መብረቅ ስንል መብረቅ ስንል ውሃ ምናምን ዝናብ ሲጥል ምናምን የሚወጣው አይነት ብርሃን አለ አይደል ብልጭ የሚለው አይነት ያ ነው መብረቅ የሚባለው ማለት ነው። በፊዚክስ እንዴት እንደሚፈጠር ያብራራልና ያብራራል ግን እሱን አሁን አስፈላጊ ስላልሆነ እተወዋለሁ ማለት ነው። አሁን መብረቅ ያልነው በቃ ዝናብ ሲጥል ምናምን የሚታየው ያ ብልጭታ ነው መብረቅ የሚባለው ማለት ነው። በዛው ደግሞ ድምጽም ይሰማል። ያ የሚሰማው ድምጽ ነጎድጓድ ነው የሚባለው። እና ነቁጥቋጥና መብራቅ በአንድ ላይ ነው የሚሰማ ማለት ነው። ውሃ ዝናብ ሲጥል በአንድ ላይ ነው የሚሰሙት። እንደውም ማለት የሆነ የድምጽ ፍጥነቱ የሚበልጠው ወይስ ደግሞ የብርሃን ፍጥነት የሚለው ለመወሰን ደግሞ በዛም መጠቀም እንችላለን። ለምሳሌ አሁን መጎድጓድ እና መብረቅ በአንድ ላይ አይደል የሚበሩት አሁን እነሱን ለመዋዳደር ራሱ የሆነ ፊዚክስ ምናምን ፎርሙላ አለው መሰለኝ። ሌላ ነገር ደግሞ ምንድነው አሁን መብረቅ ላይ ሲሆን አብዛኛው ጊዜ መብረቅ መጉድጓድ ምናምን ዝናብ ሲጥል ኢትዮጵያ ውስጥ የሚደረገው ማለት ነው የሆነ ሳህን ይደረጋል። በ ከእንትን የተሰራ ከ ከብረት የተሰራ ሳህን ሳህን ነገር የሆነ የምግብ መብያ ነገር ይደረጋል። እና እሱን ነገር እቤት አጠገብ ነው የሚደረገው። ከቤት ከበር በር ላይ ነው የሚደረገው። እሱን ነገር ያ መብረቁ ይከላከላል ምናምን ተብሎ ነው የሚገመተው። ደግሞ ትክክል ነው ፊዚክስ መጽሐፋችን ላይ አስረኛ ክፍል እንዳየሁት ከሆነ አሁን መብረቅ መብረቅ ሲጥል የሆነ ብረት ምናምን ነገር እንደሚከላከልም እዛ መጽሐፋችን ላይ ተጽፎ አይቼ ነበር ማለት ነው። ስለዚህ የሆነ አንዳንድ የድሮ ባህል ባህላዊ ነገሮች የሚደረጉ ዝም ብለን ትተን መሄድ እንደሌለብን ከዛ ነው የተረዳሁት ማለት ነው። ስለዚህ አንዳንድ ነገሮች የባህላዊ ነገሮች እንደሚጠቅሙ አይቻለሁ ማለት ነው። ሌላ መብረቅ ሲባል ደግሞ መብረቅ ሲነሳ ቶሎ የሚመጣው ወደ ሀሳቤ እኔ መፍራት ነው። አሁን መብረቅ እውነትም ያስፈራል። አንዴ ከነ ድምፁ ያ ነጎድጓድ የሚሰማው ድምጽ ያ የሚበራው አይነት መብራት ምናምን ትንሽ ሁለቱንም በአንድ ላይ ሲሆን በቃ በሃይለኛ በሃይለኛ እንትን ስለሚ በሃይለኛ ሁኔታ ስለሚ መብረቁ ስለሚበራ መብራቱና ያ የሚሰማው ድምጽ ደግሞ ሀይለኛ ስለሆነ የሆነ ያስፈራል። እውነትን ለመናገር ማለት ነው እና አብዛኛው ጊዜ ልጆች በቃ ቶሎ ነው ይሮጣሉ ምናምን ማለት ነው ፈርቶ ጭራሽን ደግሞ የሆነ የሚጠበቁ ልጆችም አሉ። እኔ አልጠበቅም ነበር ልጅ እያለሁም ግን እፈራለሁ። አሁን ራሱ እፈራለሁ ያ መብረቅ ምናምን ውሃ ዝናብ ሲጥል መብረቅ ሳይ ማለት ነው። እንደውም ድመታችን ራሱ ያ እንትን መብረቅ ሲጥል ማለት ነጎድጓድ ሲሰማና መብረቅ ሲሆን ትፈራለች። በጣም ነው የምትፈራው በቃ እቅፍ ነው የምትለኝ ከእኔ የሆነ ለመደበቅ ምናምን ነው የምትሞክረው። በቃ ልጅ በሏት። እና በጣም ነው የምታስቀኝ ድመታችን ነው እንደውም ትዝ የምትለኝ ማለት ነው። እና አሁን የመብረቅ ፊዚክስ ራሱ የሆነ ፊዚክስ ላይ መጽሐፍ ላይ ስለመብረቅ በጣም ብዙ ነገር ነው የሚያወራ ማለት ነው። ስለዚህ ይሄን ተሳቢ አድርገን ምንድነው ማድረግ ያለብን፣ አሁን ከመብረቅ ራሳችንን እንዴት መከላከል እንዳለብን ምናምን ማለት መረዳት አለብን ብዬ አስባለሁ። ምክንያቱም ዝም ብለን አንዳንዴ ግድ የለሽ በመሆናችን ብቻ ራሳችን ወደ አደጋ ማገለጥ የምናጋልብጥበት ሁኔታዎች አሉ። ስለዚህ ከዛ ነገር ራሳችንን እንድንጠብቅ እንድንጠብቅ ስለ መብረቅ የሚያወራ ነገር ትንሽ አንብበን ምናምን መረጃውን ካገኘን በኋላ ራሳችንን እንዴትም ብለን መከላከል አለብን ብዬ አስባለሁ። እና መብረቅ ላይ መብረቅ አዎ እኔ ያስፈራኛል አንዳንዴ ፈራለሁ። አብዛኛው ሰውም ይፈራል ብዬ አስባለሁ ዝም ብዬ ሳስበው። ከድምጹና ከመብራቱ ምናምን ተደምሮ በሃይለኛ ሁኔታ ነው የሚሰማውና ስለዚህ አዎ እኔ እፈራለሁ መብረቅን እፈራለሁ።

ጥያቄ ምንድነው? የሚለው ጥላ ወይስ ፀሀይ ትመርጣለህ ነው የሚለው እኔ የምመርጠው ጥላ ነው የምመርጣው በእርግጠኝነት ማለት ነው። ምክንያቱም ፀሀይ ሲሆን በቃ እኔ ደግሞ ይደብራል የምር የምር እውነቱን ለመናገር ፀሀይ ሀይለኛ ፀሀይ ሲሆን ይደብራል። እኔ ደግሞ ምንድነው ችግሬ ደግሞ የቆርበት የፀሀይ አላርጂክ አለኝ መሰለኝ ቆርበቴ በጣም ነው የሚበላሸው ፊቴ ፀሀይ ላይ ስሆን በቃ በቃ የሌለ ነው የሚበላሸው መልኬ ራሱ ይቀይረዋል ማለት ይቻላል። እና ለዛ ጥላ ሁሌ ጥላ እንዲሆን ነው የምመርጠው ማለት ነው። ደግሞ አልጠነቀቅም ፀሀይ ፊቴ እንደሚያበላሽ ምናምን እያወቅክ ራሱ አልጠነቀቅም ማለት ነው። ሰንስክሪንግ ምናምን አላደርግም። የፊት አላደርግም የፀሀይ መከላከያ የሚደረገው እሱን ነገር አልጠቀምም እንደሚበላሽ እኮ ፊቴ አውቃለሁ። ግን እንደዛም ሆኖ የፀሀይ መከላከያ አልጠቀምም። ይሄን ነገር ትክክል አይደለም አዎ መጠቀም ነበረብኝ ግን እኔ ያን ያህል ብዙ ሰውነቴን መከላከል ምንከባከብ አይነት ሰው አይደለሁም። እና እኔ ሁሌ ፀሀይ ሲሆን ደስ አይለኝም ጥላ ሲሆን ነው የምወደው ማለት ነው። ፀሀይ መቼ ነው ደስ የሚለኝ? ጠዋት እና ማታ ማታ አካባቢ ማለት ነው። ጠዋት ከአሥራ ሁለት ሰዓት ጀምሮ እስከ ሶስት ሰዓት ያለችው ፀሀይ በቃ ዝም ብዬ ወጥቼ ፀሀይ ብመታ ራሱ ደስ ይለኛል። ግን ቅድም እንዳልኩት የሆነ አላርጅክ ነገር ስላለብኝ ፊቴ ፊቴ በጣም ስለሚበላሽ ፀሀይ ላይ ስሆን። ብዙ ጊዜ ከፀሀይ ራሴን ለመከላከል እሞክራለሁ ኮፍያ ምናምን አድርጌ ወይ ደግሞ ጥላ ጃንጥላ ምናምን አድርጌ ራሴ እከላከላለሁ ማለት ነው። ግን ጥላ ሲሆን ይበልጥ ደስ ይለኛል ከፀሀይ ይልቅ ማለት ነው። ማታ ደግሞ ከአሥራ አንድ ሰዓት ጀምሮ ከአስር ሰዓት አካባቢ እስከ አስራ ሁለት አካባቢ ያለችው ፀሀይ ከአስር ተኩል ጀምሮ ስትጠልቅ ስትል ስለሆነ ልትጠልቅ ምናምን ስትል ትንሽ የፀሀዩ ሀይልም ትንሽ ይቀዘቅዛል። ማለቴ ሙቀቱም አይደለም እና የዛኔ ፀሀይ ስጠልቅ ማየት ደስ ስለሚለኝ የዛን በዛን ሰዓት ያለችው ፀሀይ ነው ደስ የምትለኝ። እና አብዛኛው ጊዜ ግን ጥላ ሲሆን ይበልጥ ነው የምወደው ማለት ነው። ጥላ ሲሆን ደስ ይለኛል። እና አንዳንዴ የሆነ ግን ሁሌ ፀሀይ ስለሚሆን ነው ጥላ የምወደው እንጂ ጥላ እወዳለሁ የምለው እንጂ ሁሌ ጥላ ቢሆን ቢሆን ራሱም ፀሀዬ ማለቴ ለአንድ ሳምንት ምናምን ዝናብ እየዘነበ ዝናብ እየጣለ ምናምን ከሆነ ወይኔም መቼ ነው ፀሀይ የምትወጣው ምናምን ነው የምለው። ግን ፀሀይ ግን ሁሌ ለአስር ወራት ምናምን ማለት ኢትዮጵያ ውስጥ በቃ አስራ ሁለት ወር በሙሉ ፀሀይ ትወጣለች ማለት ይቻላል። እና ለዛ አሁን ፀሀይ የማትወጣ ከሆነ ክረምት ላይ እንዴት ፀሀይ እንደምትናፍቀኝ ራሴን ነው የማውቀው። ማለቴ መቼ ነው ፀሀይ የምትወጣ ምናምን ዝናብ የጣለ ከሆነ። መቼ ነው ፀሀይ የምትወጣው ምናምን እላለሁ። ስለዚህ ሁሌ ፀሀይ ስለምትወጣ ነው እንዴ አልወድም ብዙ አልመርጥም ያልኩት እንጂ። ሁሌ ጥላ ቢሆን ኖሮ ፀሀይ እንደምመርጥ እርግጠኛ ነኝ ስለዚህ አዎ ፀሀይን እወዳለሁ ጥላን እወዳለሁ ግን የተሻለ አሁን በአሁን ሰዓት ላይ። ፊቴም ስለሚበላሽ ማለቴ ፊቴ ላይ ፀሀይ ሲሆን በጣም እየተበላሸብኝ ስለሆነ የቆርቦት ችግር አለብኝ የቆዳ ችግር ስላለብኝ። ነው ጥላ በአብዛኛው ጊዜ አሁን ላይ እየመረጥኩ ያለሁት ማለት ነው። ግን ፊቴ ላይ የፀሀይ መከላከያ ምናምን ከተጠቀምኩ ግን ፀሀይ የምመርጥ ይመስለኛል። ፊቴ የማይበላሽ ቢሆን ኖሮ በእርግጠኝነት ፀሀይ እንደምመርጥ እርግጠኛ ነኝ ማለት ነው። ሌላ ነገር ግን ወይም ህክምና ምናምን እስካሁን ሀኪም ቤት ሄጄ አላውቅም። ቆርቦቴ ቆዳዬ ለምን እንደዛ ፀሀይ ላይ ሲሆን ለምን እንደዛ እየተበላሸ እንደሆነ ለማጣራት አልሞከርኩም። ግን አንዳንዴ ደግሞ በራሴ ዝም ብዬ ወይም ዣንጥላ ይዣለሁ ጥላ ማለት ነው ወይ ደግሞ ኮፊያ ምናምን አድርጌ ለመከላከል እሞክራለሁ። እነዛ ከፀሀይ የሚያከላክሉ አይነት ከኬሚካል የተሰሩ ሰንስክሪንግ የሚባሉት ያሉትን ማለት ነው። እነሱን እስካሁን ተጠቅሜ አላውቅም ጓደኞቼ እንደውም ተጠቀሚ ብሎ መክሮኛል። ምክንያቱም በጣም እየተበላሸብኝ ነው ፊቴ ማለት ነው። ግን እኔ ፈርቼ ነው ምክንያቱም ኬሚካል ስለሆነ። የቆዳ ኬሚስትሪንግ እንዳይለወጥ ብዬ ማለቴ አሁን ዝም ብለን ለፊታችን ዝም ብለን ያገኘነውን ኬሚካል ቆዳችን ውስጥ የምንጠቀም ከሆነ ለቀጣይ ችግር ሊያመጣብን ይችላል ማለት ነው። እንደውም ሜካፕን በዚህ አጋጣሚ አልጠቀምም። ምክንያቱም ኬሚካል ስለሆነ በተከታታይ ስናደርገው ሳንስክሪም ቢሆን ማለት ነው ፊታችን በቃ ሌላ ሪአክሽን ሊፈጥርም ስለሚችል ሌላ ነገር እንደ ካንሰርም ያስከትልብን ስለሚችል የቆጣ ካንሰር ለዛ ብዬ ከኬሚካል የተሰራ የፀሀይ መከላከያ አልጠቀምም ማለት ነው። ለዛ ነው። ፊቴ ፊቴንም ለመከላከል ምናምን ስለምፈልግ ጥላ የምመርጠው ማለት ነው

ጥያቄ ምንድን ነው የሚለው በበአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ ነው የሚለው? አዎ እኔ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ብዬ አስባለሁ እንዲያውም አብዛኛው ጊዜ የሚገርመኝ ነገር አንድ ስራ ካለኝ ሌላ ተጨማሪ ስራም ይመጣል ሌላም ተጨማሪ የሆነ ነገር ይመጣል እና በጣም እጨናነቃለሁ አንዳንዴ ደግሞ ምንም ስራ በሌለኝ ሰዓት ደግሞ ምንም ስራ የለም በቃ ምንም የሚመጣ ነገር የለም ከዛ በዛ በዛ ነገር በጣም ነው የሚከፋኝ ማለት ነው። ለምሳሌ እኔ ተማሪ ነኝ ጎን ለጎን ደግሞ የሆነ ስራ ምናምን እሰራለሁ እና አሁን ትምህርት ላይ ፈተና ባለን ባለንበት ሰዓት የሆነ ስራ የሆነ ፕሮጀክት ምናምን እንድሰራ የሆነ ይጠይቁኛል ማለት ነው። ደግሞ ያ ፕሮጀክቱን ካልሰራሁት ደግሞ ያልፋል ደግሞ ስራ መስራት አለብኝ ትምህርትም ፈተናም ማጥናት አለብኝ። አይደል ስለዚህ ሁለቱንም ሁለቱንም በአንድ ላይ ለማስኬድ እሞክራለሁ ግን በጣም ትኩሬት የማደርገው ትምህርቴ ላይ ነው የሆነ ጥናት ላይ ምናምን ማለት ነው። ግን እንትን ላይ ያ ፕሮጀክቱም ምናምን መስራትም ላይ አንዳንዴ ትንሽ እዛም ትኩረት አደርጋለሁ ማለት ነው። ከዛ ሌላ ደግሞ አሳይመንትም ተሰጥቶን ካል ካል ከቆየ እዛ ፈተና አካባቢ ካልሰራ ነው ምናልባት እዛ ፈተና አካባቢ ሲሆን አሳይመንቱን መስራት ለመስራት እገደዳለሁ ማለት ነው። እና አንዳንዴ ሶስት አራት በአንዴ ይደራረብብኛል ማለት ነው። እንደዛ ሲሆን በጣም ነው የሚያስጨና የሚያጨናንቀው ማለቴ አንዳንዱ በአንዴ አራቱን ማድረግ አልችልም አይደል አንድ አራት አምስት ስራ ከተደራረበብኝ አራቱ ወይ አምስቱ በአንዴ ማድረግ አልችልም በቃ ዝም ብዬ በቅደም ተከተል ባደርገው ይሻላል መጀመሪያ ለኔ በጣም ትልቅ ዋጋ ያለው ነገር ላስቀድም ምናምን ብዬ እንደዛ ለማድረግ እሞክራለሁ። አብዛኛው ጊዜ ማለት ነው። እንደዛም ነው የማደርገው ግን አንዳንዴ ምንድን ነው የሚሆንብኝ? ተስፋ እቆርጣለሁ ማለቴ ወይኔ ምንድነው የሚሻለኝ አራቱን እኮ በአንዴ መጨረስ አልችልም ምናምን ብዬ ተስፋ እቆርጥና ሁሉንም ሳልሰራው የማሳለፍበት ጊዜ ራሱ አለ ሁሉንም በቃ ሳላሳካ አራቱንም ማለት ነው። በቃ የማላደርገው ነገር ቢኖር ግን የሆነ ፈተና ካለኝ በቃ ሌላውም ቢቀር አርፌ ነው የማጠናው ማለት ነው። ሌላ ነገር ትቼ በቃ አርፌ ነው የማጠናው ማለት ነው። እሱን ነገር ለህይወቴ በጣም አስፈላጊ ነገር በዚህ ሰዓት አስፈላጊ ነገር ስለሆነ ከስራው በላይ ምናምን መጀመሪያ እሱን ነገር ነው የማደርገው ማለት ነው። ከዛ ባሻገር ደግሞ ያ ስ ስራ ደግሞ ያ ፕሮጀክት ምናምን የሆነ ፕሮጀክት ካለ ስራ እንድሰራ ምናምን እድሉ ካገኘው ደግሞ ስራው ደግሞ ከፈተናው በኋላ ምናምን ለመስራት እሞክራለሁ ማለት ነው። ካልሆነ ግን ያው በዚህ አጋጣሚ ህይወቴ ላይ ያየሁት ነገር ብዙ ነገሮች እንደሚያጋጥሙ ነው እና የሆነ መጀመሪያ ማስቀደም ያለብን ነገር በህይወት ላይ ማስቀደም እንዳለብን ነው የተረዳሁት ማለት ነው። ከዚህ አራት አምስት ስራ ከተደራረበብኝ የሆነ ነገር አይደል ቅድሚያ የምሰጠው አይነት ነገር አለ አይደል ስለዚህ ህይወታችን ውስጥ ከሰዎች ጀምሮ ማለት ነው አሁን ሰዎች ራሱ ቅድሚያ የምንሰጠው ሰው አለ። እና ብዙ ሰዎች በዙሪያችን ላይ እያሉ ራሱ የሆነ አንድ ቅድሚያ የምንሰጠው አይነት ሰው አለ ስለዚህ ያን መ ህይወት ላይ በህይወታችን ውስጥ ላይ የሆነ ከሆኑ ከብዙ ነገሮች አንድ ነገር መጀመሪያ ቅድሚያ መስጠት ለህይወታችን በጣም አስፈላጊ የሆነው ነገር ቅድሚያ መስጠት እንዳለብን ነው የተገነዘብኩት ማለት ነው። በዚህ በዚህ ብዙ ስራዎች ሲደራረቡብኝ እናም አንዳንዴ ደግሞ አራት ነው ማለቴ አራት አምስት ስራ ከተደራረበብኝ አምስቱ ንም በቃ በሰአቱም የማጠናቅቅበት የምጨረስበት ሰዓትም አለ። በቃ አሁን አሁን ያ ችሎታየ እየጠፋ ነው መሰለኝ አላውቅም። በቃ ድሮ ሌሊቱንም ራሱ ቁጭ ብዬ አድሬ ስራዬን እጨርስ ነበር አሁን አሁን ግን ሌሊት በቃ ማምሸት እስከ ስድስት ሰዓት በቃ ማክሲ በጣም ቆይቼ አመሸው ሰራሁ ምናምን ካልኩ ስድስት ሰዓት ነው የምቆየው ከዛ በላይ ማምሸት እየከበደኝ ነው ምን እንደሆነ አላውቅም። እና አሁን አሁን እየሰነፍኩ ነው ብዬ አስባለሁ ድሮ በጣም ጎበዝ ነበርኩ ትምህርቴን በጣም ነው የማጠናው ፕሮጀክት ካለኝ የሚሰራም በደንብ ነው የምሰራው። የሆነ ሌላ ስራም ካለኝ ራሱ በደንብ ነው የምሰራው በቃ ሌሊትም ቁጭ ብዬ አድሬ ምናምን ማለት ነው። አሁን አሁን ግን ምን እንደሆነ አላውቅም። መሃል ላይ ተስፋ እቆ እቆርጣለሁ ማለት ነው እና በቃ ተይው እንደውም ቀስ ብለሽ ትሽ ትሰሪዋለሽ የእግዚአብሔር ፍቃድ ነው የሚሆነው ምናምን ብዬ ራሴን እያታለልኩ ነው ብዬ አስባለሁ አሁን ላይ ማለት ነው። እና እኔ በአንድ ጊዜ ብዙ ስራዎችን የማስተናገድ በደንብ ችሎታ አለኝ ብዬ አስባለሁ። ደግሞ በደንብም ለማዳበር ለቀጣይም በደንብ እንዳዳብረው ይሄ ችሎታዬ እንዳዳብረው እየጣርኩ ነው አሁን ላይ ማለት ነው። እንደ ድሮ አይደለም አውቃለሁ ግን እንደ ድሮ ለመሆን እሞክራለሁ ማለቴ ድሮ ላይ በጣም ጎበዝ ነበርኩ እና ያ ችሎታዬ እንዲመለስ አሁን ላይ እጥራለሁ ብዬ አስባለሁ።

ጥያቄው ከፀሀይ እንዴት ትጠብቃለህ ነው የሚለው? እኔ ከፀሀይ የምጠብቀው ራሴ ምን በማድረግ ነው እንዴ ዣንጥላ ጥላ ምናምን በመያዝ ነው ጥላ ዣንጥላ ወይ ደግሞ ጥላ እገዛና ገዝቻለሁ አለኝ ጥላ ከዛ እሱን በመጠቀም ነው ከፀሀይ ራሴን የምጠብቀው ማለት ነው። ሁለተኛ ከፀሀይ ራሴን የምጠብቀው መንገድ ደግሞ ኮፍያ በማድረግ አሁን ኮፍያ እኔ እንደውም ኮፍያ የምጠቀምበት ለሁለት ነገሮች ናቸው ለሶስት ነገሮች ናቸው አንደኛ ነገር ከፀሀይ ራሴን ለመከላከል ሁለተኛ ነገር ደግሞ ፀጉሬ ካልተሰካከለ ዝም ብዬ ለመሸፈን ያህል ሶስተኛ ደግሞ የሆነ ሰው እንዳያውቅኝ ከፈለኩ ነው ኮፍያ የምጠቀምበት ማለት ነው እና ኮፍያ ከፀሀይ ራሴን እንድጠብቅ ይረዳኛል ማለት ነው። ሶስተኛ ደግሞ ከፀሀይ ራሴ የምከላከልበት መንገድ እንትን በማድረግ ነው ለምሳሌ ጃኬት ሆኖ ኮፍያ ያለው ጃኬት እሱን በማድረግ ከፀሀይ ራሴን እከላከላለሁ ማለት ነው። ሌላ ተጨማሪ ከፀሀይ ራሴን የምከላከልበት መንገድ ደግሞ አሁን ፀሀይ አሁን ፀሀይ ላይ መረር መረር የምትልበት ሰዓት አለ አይደል ፀሀይ ላይ ከፍተኛ ሙቀት የሚሰጥበት ሰዓት አለ አሁን ከስድስት ሰዓት ጀምሮ ከአምስት ሰዓት አይደለም ከአራት ሰዓት አካባቢ ጀምሮ እስከ ስምንት ሰዓት እስከ ዘጠኝ እስከ አስር አካባቢ ሀይለኛ ፀሀይ ነው ያለው ኢትዮጵያ ውስጥ ማለት ነው። ማለቴ ሌላ አካባቢ አላውቅም መቀሌና አዲስ አበባ አካባቢ ግን እንደዛ ነው እና በዚህ ሰዓት ላይ ባለመውጣት ከቤት አለመውጣት ወይ ደግሞ ከስራ አለመውጣት ባለመውጣት ነው ራሴን ከፀሀይ የምከላከለው ማለት ነው። እና ከፀሀይ ራሳችን ደግሞ በደንብ መከላከል አለብን ብዬ አስባለሁ ምክንያቱም አንዳንዴ ከፀሀይ የሚወጣው ጨረር አለ አይደል እሱን ነገር ተቀርቦት አንዳንዴ አለርጂክ ሊሆን ይችላል ለምሳሌ እኔ ፀሀይ ሲመታኝ ፊቴ በቃ በደንብ በጣም ነው የሚበላሸው እና እሱን ለመከላከል ስል ከፀሀይ ራሴን በቻልኩት መጠን ለመጠበቅ ቅድም እንዳልኩት መንገድ አድርጌ እጠብቃለሁ ማለት ነው። ሌላ ነገር ደግሞ ከፀሀይ ራሴን የምጠብቅበት መንገድ ማለት ነው አሁን አሁን ስራ ስራዎቼን በሙሉ ቤት ውስጥ በማድረግ ወደ ውጪ ባለመውጣት ማለት ነው። በቃ እንደዛ ነው አድርጌ ራሴን የምከለከለው ከፀሀይ ምክንያቱም አሁን አሁን ውጪ ላይ ስድስት ሰዓት ምናምን ወጥተን ዝም ብለን ቁጭ የምንል ከሆነ የፀሀይ ጨረሩ ፀሀይ ሲመታን ማለቴ ልንተማመመው ራሱን እንችላለን አንዳንዴ እንደውም እውነት እውነት ነው ወይም ውሸት አላውቅም ምች የሚባል ህመም ራሱ አለ። አሁን በርበሬ ምናምን የሆነ ዘይት ያለው ነገር ቅባት ያለው ነገር በልታ በልታቸሁ አትወጡ ይባላል ኢትዮጵያ ውስጥ ለልጆች በልታቸሁ አትወጡ ምክንያቱም ፀሀይ ፀሀይ ላይ ስትሆኑ ዘይት ነገር ቅባት ነገር ስትበሉ ከወጣችሁ ምቹ ይይዛችኋል ይባላል ማለት ነው። ደግሞ ፀሀይ ላይ ስንሆን ደግሞ የሆነ እኔ ራሱ ቶን ሲል ደግሞ አብዛኛው ጊዜ ይዘኛል ፀሀይ ላይ ከሆንኩኝ ቶን ሲል ስለሚይዘኝ በቃ ራሴ ከፀሀይ እንዴትም ብዬ እጠብቃለሁ ማለት ነው። አብዛኛው ጊዜ የምትጠቀመው አይነት ነገር ከቤት ፀሀይ መራር በሚሆንበት መራር በሚልበት በሰአት ከአራት ሰዓት እስከ አስር ሰዓት አካባቢ ባለው ሰዓት ከቤት ባለመውጣት ነው ራሴን የምጠብቀው ማለት ነው። ምናልባት ከወጣህ ደግሞ ቅድም እንዳልኩት ወይ ዣንጥላ ይዤ ነው የምወጣው ማለቴ ጥላ ምናምን ዣንጥላ ይዤ እወጣለሁ ማለት ነው። ከዛ ሁለተኛ ደግሞ ምንድነው የምጠቀመው? ቅድም እንዳልኩት ኮፍያ ኮፍያ አድርጌ እወጣለሁ ግን ኮፍያ ብዙም አይከላከልም እውነት ለመናገር ዣንጥላ ነው አሪፍ ለጥላ ማለት ነው እኔ ግን ችግሩ ዣንጥላ መያዝ ብዙም አልወድም። ማለቴ ብዙ ነገር እቃ ይዞ ምናምን መውጣት ወደ ውጪ ደስ አይለኝም በቃ ለራሴ ስልኬ ይዤ በቃ መውጣት ነው ደስ የሚለኝ እንጂ ብዙ በቃ ይዤ መውጣት ለሳይለኝ ነው እንደውም አንዳንዴ አብዛኛው ጊዜ የሚያጋጥመኝ ዘንጥላ ይዤ እወጣና እዛ የተቀመጥኩበት ቦታ ረስቺ የመሄድ አጋጣሚዎች አጋጥሞኝ ያቃሉ እና በዛ በዛ ምክንያት ብዙ ጊዜ ዣንጥላ መያዝ ደስ አይለኝም ግን ደግሞ ከፀሀይም ራሴ መጠበቅ ሳለብኝ ሳልወድ በግዴ እይዛለሁ ማለት ነው። ግን አብዛኛው ጊዜ እኔ የምጠቀመው ከፀሀይ ራሴን ለመከላከል ኮፍያ ነው በቃ አሪፍ አይደለም እንደ ዣንጥላ ግን ቢሆንም ትንሽ ይከላከላል ኮፍያ ትንሽ ከፀሀይ ስለሚከላከል ደግሞ ኮፍያ ለመያዝ ምናምን ስለ ያጨግም ያስቸግረኛል ምናምን አልልም ዝም ብዬ ራሴ ላይ ማድረግ ስለሆነ አብዛኛው ጊዜ የምትጠቀመው ራሴን ከፀሀይ ለመከላከል ኮፍያ ነው የምጠቀመው ማለት ነው። አንዳንዴ ደግሞ ጥላ ጥላውን አይቼ እሄዳለሁ ተክል ባለበት ቦታ ተክል ያለበት ቦታ አይቼ የትክል ጥላ ስላለ በዛ በኩል ለማለፍ እሞክራለሁ እንጂ በቃ ተክል የሌለበት ምናምን ቦታ ራሱ አልሄድም።

ጥያቄ ምንድነው የሚለው ወደ ስራ ምን ልብስ ትለብሳለህ ነው የሚለው? አሁን የኔ ስራ ምንድነው እንትን ነው ንግድ ነው። ማለቴ እኔ ተማሪ ነኝ። ግን ከትምህርት በተጨማሪ ንግድ ምናምን ላይ ስራ እሰራለሁ። እና የኔ ስራ ንግድ ነው የሀበሻ ልብስ ምናምን ነው የሚሸጠው ቤታችን ማለት ነው። እና ወደዛ ወደዛ ቦታ ምን ለብሼ ነው የምሄደው። ሱሪና ቲሸርት ለብሼ ነው የምሄደው ማለቴ ለስራው ለስራው በቃ ምንም ችግር የለውም። እንደውም አንዳንዴ ደግሞ እንደውም ይሄ አንዳንዴ ነው የምለብሰው አብዛኛው ጊዜ ምንድነው የምለብሰው የሀበሻ ልብስ እንደውም ለብሼ ነው የምሄደው ማለት ነው። ለምንድነው እሱን የምለብሰው? ቤታችን የሀበሻ ልብስ አይደለም የሚሸጠው ስለዚህ ሰዎች ያልብስ እንዲገዙ የሆነ ለብሼ ምናምን ማየት አለባቸው ብዬ ስለማምን። ያ በዛውም ማስታወቂያ እየሰራሁ ነው በእኔ ቤት ማለት ነው። ማለቴ እኔ እንጃ ሰዎች እንዲገዙት ይገፋፋል አይገፋፍም አይገፋፍም አላውቅም። ግን ምንድነው የማደርገው? እኔ የሀበሻ ልብስ እለብስና ከዛ የሀበሻ ልብሳችን መሸጫ ሱቅ ላይ ቁጭ እላለሁ ማለት ነው። ስለዚህ አንዳንዴ እንደውም ሁለት ሴቶች እንደውም ነግረውኛል አይተንሽ ስናይሽ አንቺ አምሮብሻል ያ ልብስ ለብሰሽ ስለዚህ ለመግዛት ስናይሽ እንደዚህ አይነት ልብስ ነው መግዛት የፈለግነው እንደውም ምናምን ብለውኝም ያውቃሉ። ስለዚህ እኔም ለብዙ ሰዎች ይስባል ብዬ አስባለሁ እኔ የሀብሻ ልብስ መልበሴ ብዙ ሰዎችን ይስባል ብዬ አስባለሁ። እና አብዛኛው ጊዜ የሀበሻ ልብስ እለብሳለሁ ማለት ነው። አንዳንዴ ግን ቅድም እንዳልኩት ሱሪ እና ቲሸርት አድርጌ እሄዳለሁ ማለት ነው። ምክንያቱም በቃ ስራችን የግል ስለሆነ እንደ መንግስት ሰራተኞች በቃ ዝም ብሎ ሶፍ ሙሉ ልብስ ምናምን ተለብሶ የግድ እንዲህ መሆን አለበት ምናምን የሚባል አይነት ስራ ስላልሆነ የፈለኩትን ልብስ ለብሼ የመሄድ መብት አለኝ ማለት ነው። ስራችን የግል ስለሆነ ማለት ነው። እና እኔ አብዛኛው ጊዜ ለብሼው የሚሄደው አይነት ልብስ ቅድም እንዳልኩት የሀበሻ ልብስ ነው። ምክንያቱም ደንቦኞችን ደንቦኞችንም ለማሳብ እሱ ስለሚጠቅመኝ ማለት ነው። የሀበሻ ልብስ ደግሞ የምለብሰው እኔ ጥልፍ ምናምን የሚባል አለ እሱን ሳይሆን ዙሪያ ነው የምለብሰው ምክንያቱም ያ ጥልፍ የሚባለው ትልቅ ነው እና ለመልበስ ትንሽ ያስቸግራል ስለዚህ እኔ ዙሪያ ነው የምለብሰው ማለት ነው። ደግሞ ቆመቴ አጭር ስለሆንኩ ያ ጥልፍ የሚባለው ልብስ ከለበስኩ በቃ እዋጣለሁ ማለትም ይቻላል። ማለት ይሄ ትልቅየ ነው ያ ጥልፍ የሚባለው ስለዚህ ትንሽ ያስቸግረኛል ምናምን ብዬ ስለማስብ ዙሪያ ቀለል ያለ ነው ዙሪያ ከጥልፍ ይልቅ ትንሽ ቀለል ያለ ነው ስለዚህ ዙሪያ ለብሺ ምናምን ነው። ጥያቄ ምንድነው የሚለው ወደ ስራ ምን ልብስ ትለብሳለህ ነው? የሚለው አሁን የኔ ስራ ምንድነው እንትን ነው ንግድ ነው። ማለቴ እኔ ተማሪ ነኝ ግን ከትምህርት በተጨማሪ ንግድ ምናምን ላይ ስራ እሰራለሁ። እና ምንድነው የምለብሰው ዩኒፎርም ነበር የምለብሰው ከአንደኛ እስከ አስራ ሁለተኛ ክፍል እስከምደርስ ድረስ ዩኒፎርም ሳልብስ ወደ ትምህርቱ ቤት ሄጄ አላውቅም ነበር ማለት ነው። ሁሌ በዩኒፎርሙ ነበር የምለብሰው ማለት ነው። ዩኒፎርም ለብሼ ነበር የምሄደው አሁን ግን ዩኒቨርሲቲ ውስጥ ያው የፈለግነው ማለት ዩኒፎም የለም የፈለግነውን ልብስ ነው የምንለብሰው ማለት ነው። ግን እንደዛም ሆኖ የሆነ አንዳንድ አሁን አጭር ቀሚስ ምናምን በጣም አጭር ቀሚስ ከሰውነት ጥብቅ ያለ አይነት ቀሚስ ላያይፈቀድ ይችላል እንደዚህ አይነት ልብስ አልለብስም። ግን ዝም ብለን የፈለግነውን ልብስ መልበስ ደግሞ እንችላለን እንደ ሱሪ ቀሚስ ምናምን መልበስ እንችላለን። እና ወደ ስራ ወደ ስራም እንደ ስራ ብናስበው ብዬ ነው። ይሄ ትምህርት ቤት ምክንያቱም አንድ አንድ ሰው ስራው ስራው ላይ አሪፍ የሚባል ለመሆን ከትንሽ ከልጅነቱ ጀምሮ ትምህርት ቤት ከሚያሳየው ተግባራቶች ስነምጋር ምናምን ጀምሮ ነው። ኖ የሚጀምሮ ብዬ ስለማስብ ነው። አሁን ስራ ላይ እኔ ቋሚ ስራ የመንግስት ስራተኛ ምናምን ከሆንኩ በእርግጠኝነትም እዛ የሚባለው አሁን ልበሱ የሚባለው አይነት ስራ ልብስ አለ አይደል ሙሉ ልብስ ሊሆን ይችላል። የሆነም ለሴቶች ምናምንም አብዛኛው ጊዜ የባንክ ሰራተኞች የሚለብሱት አይነት ልብስ አለ አይደል የነዛ እንደዛ ሊባል ይችላል። ምናምን እና እኔ እንደዚህ አይነት ልብስ ልበሽ ከተባልኩ ወደ ተግባር እመቀየረው ይመስለኛል። ምክንያቱም በትምህርት ትምህርት እየተማርኩ ያለ ዩኒፎርም ልበሺ ተብዬ ሁሌ እየለበስኩ ስለነበር ማለት ነው። ስለዚህ ከትንሽ ከልጅነታችን ጀምሮ በምናደርገው ነገር በምናከብረው ህግ መሰረት ቀጣይም እናደርጋለን ብዬ አስባለሁ። መሰረቱ ከልጅነታችን ነው የሚጀምረው ብዬ ስለማስብ ቋሚ ስራ የመንግስት ስራ ብሰራ ራሱ ያ ልበሱ የሚባለው አይነት ልብስ እንደምለብስ እርግጠኛ ነኝ ማለት ነው። ደግሞ በጣም የምወደው አይነት የስራ ልብስ ምንድነው? እነዛ ጋውን እነዛ መምህራኖች ዶክተሮች ምናምን የሚያደርጉት አይነት ልብስ በጣም ነው ዴስ የሚለኝ እሱን ለመልበስ እኮ አድልም ማገኘት አይመስለኝም። እና አዎ አሪፍ

ጥያቄው፥ ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? ነው የሚለው። እኔ አብዛኛው ጊዜ ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም። ማለቴ በቃሌ ይዤው በአእምሮዬ ይዤው ነው የምሄደው። እና አንዳንዴ እንደውም ልገዛው ያሰብኩትን ነገር የመርሳት ነገር ያጋጥመኛል ግን ወደ ሱቅ ስሄድ ዝርዝር ላይ የመጻፍ ልምዱ የለኝም። ግን ቢኖረኝ ደስ ይለኝ ነበር። ምንድነው የሚያጋጥመኝ? እዛው ሱቁ ጋ እሄድና ከዛ የተወሰኑ ነገሮችን ያስታወስኳቸውን እንዲሰጠኝ ለባለ ሱቁ እንዲሰጠኝ እጠይቃለሁ። ከዛ በኋላ ግን እዛ እቆማለሁ። ወይኔ ምንድን ነበር የፈለኩት ግን ምናምን እላለሁ ማለት ነው። በቃ እዛ አንዳንዴ ሱቁ ላይ ለአንድ ማለቴ ለአስር ደቂቃ ምናምን ያህል እቆማለሁ። ምን ነበር የረሳሁት ምናምን ብዬ ማለት ነው። ከዛ እቤት ስገባ ያ የሚያስፈልገኝን መግዛት የነበረብኝን ነገር አስታውሰዋለሁ ማለት ነው። እና እኔ ብዙ ጊዜ ነው እንደውም እሱን ነገር የሚያጋጥመኝ። ከዛ እጽፋለሁ እላለሁ እጽፋለሁ እላለሁ ግን ብዙ ጊዜ አልጽፍም። አልፎ አልፎ ግን እጽፋለሁ ማለቴ እኔ እኮ ሚገርመኝ ነገር ምንድነው፥ ጭራሽ ምረሳው ራሱ ዝርዝር ምጽፈው ማለት መጻፍን እረሳለሁ። አሁን ወደ ሱቅ ስሄድ መጀመሪያ ዝርዝር እጽፋለሁ ምናምን ብዬ አስብና ከዛ ዝርዝሩን መጻፍ እረሳለሁ። ከዛ ከዛ ሱቁ ጋ ስሄድ ያ ሚያስፈልጉኝን ነገሮች ራሱ ሁሉንም ሳልገዛ ነው ምመለሰው ማለት ነው። አንዳንዴ በቃ ተመልሼ ሄጄ ራሱ እገዛለሁ ማለት ነው። የፈለኩትን ነገር እና ይሄ ነገር በጣም አስቸጋሪ ነው። የምር አንዳንዴ እንደኔ አይነት ሚረሳ ሰው ከሆነ የሆነ ሚገዛውን መግዛት ያለበትን ነገር ሚረሳ አይነት ሰው ከሆነ፥ በትክክል ወደ ሱቅ ከመሄዱ በፊት ዝርዝር ጽፎ ምናምን ማስቀመጥ አለበት ብዬ አስባለሁ። ምክንያቱም ከመመላለስ ይልቅ ወደ ሱቁ ከመመላለስ ይልቅ፥ መጀመሪያ የሚያስፈልገንን ነገር ጽፈን ወረቀት ላይ ዝርዝር ጽፈን ሱቁ ጋ ሄደን ብንገዛ አሪፍ ነው። አንዳንዴ እኮ ሚያስፈልገንን ነገር ረስተን ያላሰብነውን ማያስፈልገንን ነገር ምንገዛበት አዝማሚያም እድልም አለ። አጋጣሚ እንደዛ አይንተ አጋጣሚ አጋጥሞኝ ያውቃል። በቃ እንደውም እኔ አብዛኛው ጊዜ ስለማልጽፍ፥ በዝርዝር ስለማልጽፍ፥ እንደዛ ነው የሚያጋጥመኝ በቃ። ማልፈልገው እቃ ገዝቼ ምናምን የምመጣበት ሰዓት አለ። ከዛ በቃ ቤት ስገባ እናቴ ወይ አብዛኛው ጊዜ እናቴ ናት የምትልከኝ ወደ ገበያ ማለት ነው እና ወደ ሱቅ ምናምን ስትልከኝ ረስቼ ከመጣሁ፥ ይሄ ይሄስ አመጣሽ ስትለኝ፥ ወይኔ ለካ አምጪ ብለሽኝ ነበር ምናምን ብዬ እዛ ቤት ስደርስ ነው ትዝ ሚለኝ ማለት ነው እና አንዳንዴ ተመልሼ እገዛለሁ አንዳንዴ ደግሞ በቃ ተይ ምናምን ተብዬ እዛ አካባቢያችን ሌላ ሱቅ ካለ እንገዛለን ወይ ደግሞ እናቴ በራሷ ምትሄድበት አጋጣሚ አለ እና ዝርዝር መጻፍ አሪፍ ነው ብዬ አስባለሁ። እንደውም ከአሁን በኋላ እንደውም ለመጻፍ እሞክራለሁ ግን እኮ እኔ መጻፍም እፈልጋለሁ ዝርዝር ማውጣት ምናምን እኮ እፈልጋለሁ። ግን ምንድነው ችግሩ፥ ዝርዝር መጻፍ እራሱ ምፈልገው እቃ አይነት ዝርዝር ያ ዝርዝሩን የመጻፍ እረሳዋለሁ ነው ችግሩ በቃ ይሄን ያህል በቃ አሁን የመርሳት በሽታ እያጋጠመኝ መሆኑን አለመሆኑን በቃ ሀኪም ቤት ሄጄ መታየት እንደውም አለብኝ አሁን ዝርዝር ስናወጣ ደግሞ፥ ዋጋው ላይ ዋጋው አሁን ዝርዝር ካወጣን አሁን ለምሳሌ አንድ ኪሎ ቲማቲም እገዛለሁ አንድ ኪሎ ሽንኩርት ምናምን እገዛለሁ ካልን እዛ የቲማቲሙን ዋጋ ከጎን ብንጽፍ የሽንኩርቱን ዋጋ ደግሞ ከጎን ብንጽፍ አሁን በትክክል ልናውቀው አንችልም ዋጋው ማለቴ ይቀያየራል። የቲማቲም የሽንኩርት ምናምን ከሆነ ይቀያየራል ግን በመኃከለኛ ሚሆንበት ዋጋው ግን መገመት አያቅተንም እና እንደዛ ገምተን ራሱ መጻፍ ከቻልን ደግሞ ወጪያችን ራሱ ዝርዝር ላይ ምንፈልገው እቃ ከጻፍን በኋላ ወጪያችን ራሱ እኮ መገመት እንችላለን አንዳንዴ እኮ እቃው አስታውሰነው ራሱ መግዛት ያለብንን እቃ አስታውሰነው ውድ ውድ ከሆነብን ማለቴ ዋጋው መጀመሪያ አስበንበት ዋጋው ደምረን ምናምን ካልመጣን ገንዘብ ሊያንሰን ይችላል፥ ገንዘብ ሊያጥረን ይችላል ሳንገዛ ማለት ነው እቃው። ስለዚህ ሳንገዛ ከምንመለስ ይልቅ መጀመሪያ ዝርዝር ወደ ሱቅ ከመሄዳችን በፊት ዝርዝር ላይ ምንፈልገው እቃ ምናምን እንጽፍና ዋጋው ደግሞ ለሁሉንም እንጽፍበታለን። ባናውቀው ራሱ መኃከለኛ ሚባል ዋጋ ጽፈን ደምረን ምናምን ሚያስፈልገንን ትንሽ ደግሞ ጨመር አድርገን ከደመርነው ትንሽ ጨመር አድርገን ገንዘብ ይዘን ለመሄድም ይረዳናል። ስለዚህ እኔ ከዚህ በፊት የመጻፍ ልምዱ የለኝም። ከአሁን በኋላ ግን የመጻፍ ልምዱ በደንብ ይኖረኛል ብዬ አስባለሁ። ደግሞ መጻፉን እኔ እኮ እወዳለሁ መጻፍ ዝርዝር መጻፍ ማለት ነው። ግን እየረሳሁት ነው ከአሁን በኋላ ግን አልረሳውም ብዬ አስባለሁ፥ ከዚህ በኋላ ማለት ነው።

ጥያቄ ምንድነው የሚለው ጥያቄው ማለት ነው "ለምን ያህል ጊዜ በዚህ ስራ ሰርተሃል?" ነው የሚለው። በዚህኛው ስራ ከሆነ እኔ ማለቴ ብዙ ብዙ አልሰራሁም። ከዚህ በፊት የሰራሁት ስራ አለ። 'ኤአይ ትሬኒንግ' ላይ 'ኤአይ ትሬን' ማድረግ ላይ በጂኒያ ሰርቻለሁ። ጂኒያም የሚባል አለ። እና ሁለተኛ ደግሞ ይሄ ብቻ ነው 'ፕሮጀክት' የሰራሁት ማለት ነው። ሌላ የሰራሁት ስራ ከዚህ በፊት ብዙም የለም በቃ ሁለት ነው ብቻ የሰራሁት ማለት ነው። ለቀጣይ ግን እንደውም በዚህ ላይ በደንብ መስራት እፈልጋለሁ። ምክንያቱም እኔ ከምማርበት አይነት 'ዲፓርትመንት' ጋር ስለሚመሳሰል ማለቴ እኔ 'ሶፍትዌር' ነው መማር የምፈልገው። የምፈልገው ሳይሆን በቃ የምገባውም ሶፍትዌር ነው። እና አሁን 'ኤአይ ማሽን' ላይ መስራት በደንብ እፈልጋለሁ። ስለዚህ ከአሁን በኋላ የመስራት እድልን አገኛለሁ ብዬ አስባለሁ። ከዚህ በፊት ግን አንደኛው እዛ ጂኒያ ያልኩትን ሁለተኛ ደግሞ ይሄን የመስራት እድል ነው ያገኘሁት እንጂ ሌላ ሌላም የመስራት እድል አላገኘሁም ነበር። ከዚህ በኋላ ግን በደንብ ነው የምሞክረው እንደዚህ አይነት ስራ እፈልጋለሁ። ምክንያቱም ለኔ ለጊዜ ብቻ ለገንዘብ ምናምን ሳይሆን የሚጠቅመኝ ለልምድም እየጠቀመኝ ነው። ደግሞም አስተዋጽኦ እንዲኖረኝ እፈልጋለሁ። እዛም እዚህ 'ኤአይ ትሬኒንግ' ላይ የሆነ የራሴ የሆነ አስተዋጽኦ እንዲኖረኝ እፈልጋለሁ ማለት ነው። ምክንያቱም አሁን ላይ አብዛኛው ስራ የሚሰራው በ በ'ቻት ጂቢቲ' ወይ ደግሞ በ'ኤአይ' ምናምን እየሆነ ነው አይደል? ትምህርት ራሱ እኮ በ'ቻት ጂፒቲ' አብዛኛው ተማሪ መልስ ምናምን የሚሰራው። የሚማረውም ራሱ አንዳንድ አስተማሪዎች ራሱ እኮ ጥያቄ ከ'ቻት ጂፒቲ' አውጥተው ነው ፈተና የሚፈትኑት። ስለዚህ አሁን ላይ በ'ኤአይ' ሁሉንም ነገር እየሆነ። ስለሆነ እኔ ራሱ እዛ ስራ ላይ የራሴ የሆነ አበርክቶ እንዲኖረኝ የራሴ የሆነ አስተዋጽኦ እንዲኖረኝ እፈልጋለሁ። እንጂ ዝም ብዬ በቃ የተሰራ ብቻ ተጠቃሚ እንድሆን አልፈልግም። ለዛም ነው ይሄን ስራ እየሰራሁት ያለሁት ማለት ነው። እና ለቀጣይም 'ኤአይ ማሽን' ላይ በደንብ እሰራለሁ ብዬ አስባለሁ በቃ። 'ኤአይ ዴቨሎፕመንት' ምናምን አሁን 'ሶፍትዌር ዴቨሎፕመንት' ላይ ቅድም እንዳልኩት የ'ኤአይ ማሽን' በቃ ከ'ኤአይ' ጋር የተያያዘ 'ኤአይ ቴክኖሎጂ' ምናምን ላይ በደንብ የራሴ የሆነ ተጽዕኖ እንዲኖረኝ እፈልጋለሁ። አስተዋጽኦ እንዲኖረኝ እፈልጋለሁ። ለዛም ነው ይሄ እየሰራሁት ያለሁት ማለት ነው። እና ከዚህ በኋላ ራሱ ይሄ ስራ ከጨረስኩ ራሱ እንዲህ አይነት ስራ ለመፈለግ እሞክራለሁ። ሌላ አይነት ስራ እንዲህ ሆኖ ሌላ አይነት ስራ ለመስራት እሞክራለሁ ብዬ አስባለሁ። ምክንያቱም ቅድም እንዳልኩት ለኔ ብዙ ጥቅም ነው ያለው። ከልምድ ጀምሮ ደግሞም ፍላጎቴ ነው። አሁን አሁን ላይ ምንድነው ሰው ግራ እየተጋባ ያለው አሁን የሆነ ነገር ብዙ ገንዘብ ያስገኛል ከተባለ ካልወደደው ራሱ የሚገባበት ሁኔታ አለ። እኔ ግን እንደዛ መሆን አልፈልግም። እኔ ይሄን እየሰራሁት ያለሁት ራሱ ፍላጎት ስለሆነ ነው። ገንዘብም አዎ ያስፈልገናል ያስፈልገኛል። እርግጥ ነው። ግን ቢያስፈልገኝም ራሱ ማለት አንድአንዴ ፍላጎትህ ስትሰራ በራሱ ገንዘብም ይመጣል። አሁን እኮ ሌላ አይነት ስራ አሁን እኔ ራሱ መጻፍ እችላለሁ። የመጻፍ ተሰጥኦ አለኝ ብዬ አስባለሁ። እና 'ፍሪላንሲንግ' ላይ ስራ እዛ የመጻፍ ድርሰት ምናምን መጻፍ ላይ መስራት እችላለሁ እኮ። ግን ይሄ ይሄ ግን እኔ የምወደው አይነት ስራ ነው። ከዛ ይልቅ ማለት ነው ይሄ የራሴ አስተዋጽኦ የሆነ አስተዋጽኦ እንዲኖረኝ የምፈልገው አይነት ስራ ስለሆነ ለዛ ነው ይሄን ስራ የምሰራው ማለት ነው። እና ለምን ያህል ጊዜ ጊዜ ከሆነ ግን ለምን ያህል ጊዜ ነው በዚህ ስራ የሰራሁት አሁን አካባቢ ስድስት ወር አይደለም ሰባት ወር ምናምን ይሆነኛል በዚህ ስራ ማለት ነው። 'ኤአይ ትሬኒንግ' ላይ ማለት ነው እና አሪፍ ለቀጣይም በደንብ እሰራለሁ ብዬ አስባለሁ። በቃ እንደውም ለቀጣይ አሁን አስራ ዘጠኝ አመቴ ነው ለቀጣዩ አርባ ሐምሳ አመታት በዚህ ስራ ላይ እሰማራለሁ ብዬ አስባለሁ። በቃ በዚህ ስራ ላይ በደንብ ራሴን ማበልጸግ ነው የምፈልገው እንደውም። ስሜ ራሱ በዚህ ነገር እንዲጠራ እፈልጋለሁ። የምር እግዚአብሔር ከፈቀደው የሆነ ነገር ሰርቼ ለሰዎች የሚጠቅም ነገር በዚህ ነገር ሰርቼ ስሜ እንዲጠራ ራሱ እፈልጋለሁ። እና ከዚህ በፊት የሰራሁት ጊዜ ሰባት ወር ነው። ለሰባት ወር ነው። በዚህ ስራ የተሰማራሁት ማለት ነው። ለቀጣዩ ግን ለአርባ፣ ሃምሳ፣ ስልሳ አመታት እግዛብሄር እስከፈቀደው ድረስ እሰራለሁ ብዬ አስባለሁ ማለት ነው። ምክንያቱም ይሄ ስራ እወደዋለሁ እኔ ማለት ነው። ስለምወደው ነው ደግሞ ከሰባት ወር በፊት የገባሁት። ከዛ በፊት ራሱ ብገባ ደስ ይለኝ ነበር። ምክንያቱም እኔ ከአምስተኛ ክፍል ጀምሮ ነው። ይሄ ነገር 'ሳይንስ ኤንድ ቴክኖሎጂም' ላይ የሆነ ፍላጎት ነበረኝ እና ከዛ ከዛን ጊዜ ጀምሮ እንደውም ብጀምር እንዴት ደስታዬን አልችለውም ነበር። እና የጀመርኩት አሁን ግን ሰባት ወር ብቻ ነው የሆነኝ ማለት ነው። በዚህ ነው

ጥያቄው ምንድነው የሚለው በመስኮት ጎን መቀመጥ ትወዳለህ ነው የሚለው? እኔ በመስኮት ጎን መቀመጥ ብዙ ጊዜ እወዳለሁ አዎ እናቴ ግን ስለማትወድ አልቀመጥም ነው። ጥያቄ እሱ ምክንያቱም እናቴ በመስኮት ጋ ጎን ስቀመጥ ደስ አይላትም። በመስኮት ምን እንደሚገባ ምን ታውቂያለሽ ምናምን ነው የምትለኝ እና በመስኮት ጎን አልቀመጥም ማለት ነው። እኔ ግን በመስኮት ጎን መቀመጥ ግን እወዳለሁ ማለት ነው። በመስኮት ጎን ከተቀመጥኩ በመስኮት የሚደረገው ነገር ከውጪ ምናምን የሚደረገው ነገር ማየት ስለምችል። በመስኮት ጎን መቀመጥ ደስ ይለኛል ማለት ነው። እናቴ ግን ደስ ለማይላት በመስኮት ጎን አልቀመጥም ነው። ግን አብዛኛው ጊዜ በመስኮት ጎን ስንቀመጥ አሁን ወደ ውጭ የሚያመለክት ከሆነ መስኮቱ ውጪ ሰው የሚያልፍበት ቦታ ምናምን ከሆነ መስኮቱ ማለት ነው። ሲያልፍ ትንሽ መዝናናትም እንችላለን ብዬ አስባለሁ። ስለዚህ በመስኮት ግን መቀመጥ እኔ ደስ ይለኛል። ግን አሁን አንዳንዴ ለመዝናናት ራሱ እጠቀምበታለሁ ናትዬ ሳትኖር ስትቀም በመስኮት ጎን እቀመጣለሁ ማለት ነው። ምክንያቱም የኔ መስኮት የክፍሌ መስኮት ማለት ነው። ወደ ውጪ ወደ ውጭ ነው የማያመለክተው እና አስፋልት አለ ከውጭ ደግሞ አስፋልት አለ ከዛ በአስፋልቱ የሚያልፍ ሰው አያለሁ። እና ትክሎችን ትክሎች ደግሞ ትላልቅ ዛፎች አሉ እዛ በአስፋልቱ ዳዳር አካባቢ ትላልቅ ዛፎች አሉና በመስኮት ጎን ስቀመጥ እነዛን ማየት እችላለሁ ማለት ነው። እና በዛ መንገድ ራሴን ማዝናነት አዝናናለሁ በዛ መልከል በዛ በመስኮቱ ጎን ተቀምጬ በማየት ራሴን አዝናናለሁ እንደውም መውጣት ወደ ውጭ ምናምን አያስፈልገኝም። ግን እናቴ በመስኮት ጎን ስትቀመጥ ደስ ለማይላት እናቴ ስትኖር እንደዛ አላደርግም ሳትኖር ነው። ከቤት ወደ ስራ ምናምን ስትይይት ኖ እኔ በመስኮት ጎን ተቀምጬ እዛም ያልፈው ሰው ይሁን። እና እነዛ ትላልቅ ዛፎች አንዳንዴ ደግሞ ከብቶች ያልፋሉ እና ከ ከቤታችን ፊት ለፊት ምንድነው ያለው የከብት እርባታ በከብት የሚተዳደሩ ሰዎች አሉ እና ከብቶች አንዳንዴ በዛ በመስኮቴ ስከፍት ከብቶችን አያለሁ ማለት ነው። እና አንዳንዴ የከብት ማለት የላም ልጆች የላም ልጆች አሉ አይደል የበግ የላም ልጆች ምናምን ምድርናቸውም የሚባሉ አላውቃቸውም ስማቸው ግን እነዛ ነገሮች ማየት እኔ በጣም ነው የሚያስደስተኝ። እና እኔ ደግሞ እንሳትን በጣም ስለመወድ አሁን በመስኮቴ ጎን ከፍቼ ተቀምጬ አያለሁ ማለት ነው። እና ለማየት በመስኮት ጎን ከተቀመጥኩኝ ለማየት በጣም ነው የሚመቸኝ ስለዚህ እኔ በመስኮት ጎን መቀመጥ እወዳለሁ። ግን እናቴ ስለማትፈቅድ አብዛኛው ጊዜ እናቴ ሳትኖር ስትቀር ብቻ ነው በመስኮት ጎን የማየው ማለት ነው። ሌላ ነገር ደግሞ በመስኮት ጎን ስትቀመጥ ማለት ነው። ከውጪ ከውጪ ማታ ሲሆን ከሶስት ሰዓት በኋላ ማለት ነው ምሽት ከሶስት ሰዓት አራት ሰዓት በኋላ ምንድነው በሰፈራችን ጅቦች ያልፋሉ እና ሲጮሁ ምናምን ስሰማቸው መስኮት ጎን እቀመጥና መስኮት ከፍቼ ምናምን አያቸዋለሁ ማለት ነው። ግን በቃ ማለት አልፈራም ላይ ፎቅ ስለሆነ የኔ ክፍል ላይ ነው እናም በመስኮት መስኮት ውስጥ ብከፍተው ራሱ መግባት አይችልም ማለተ ነው። ግን ወደ ውጪ ነው የሚያመለክተው የኔ ወደ አስፓልት ነው ስለዚህ አንዳንዴ ጅቦች ራሱ ሲያልፉ አያለሁ ማለት ነው። እንደውም ጅብ አይቼ አላውቅም ማለቴ በአካል ጅብ አይቼ አላውቅም ነበር። በመስኮት ጎን ተቀምጬ ግን መስኮት ስክፍት የማየት እድልን አግኝቻለሁ ማለት ነው። እና ለኔ እንደውም አንድ ጠቃሚ ነገር ነው ብዬ አስባለሁ ማለቴ ያላየሁትን አይቼ የማላውቀው ነገር ማየት ከቻልኩ በመስኮት ከፍቼ ለኔ ትልቅ ነገር ነው ብዬ አስባለሁ። እንደውም እኔ አሁን ያላየኋቸውን እንሰሶች አሉ አይደል የዱርን ሱት እንደ አንበሳ ነብር ምናምን ያሉትን እነሱንም የማየት እድል በቃ እንደ ቀላል በቀላል አሁን እነሱን ለማየት የሆነ ወደሆነ የእንስሳት እንትን እንስሳት የሚኖሩበት ቦታ ሄደን ከፍለን ምናምን ነው አይደል የምናየው? እኔ ግን መስኮት ብቻ በመክፈት ጅብ ማየትን ችያለሁ ማለት ነው። በመስኮት ጎን ተቀምጬ ማለት ነው ስለዚህ ለኔ እንደ ትልቅ እድል ነው የምቆጥረው ማለት ነው። እንደውም እነዛ አንበሳ ነብር ምናምን ራሱ ሰፈራችን የለም። እንጂ ቢኖሩና በዛም በመስኮታችን አካባቢ ባለው አስፋልት ቢያልፉ ኖሮ በመስኮቴን ከፍቼ በመስኮት ጎን ተቀምጬ ማየት እችል ነበር ማለት ነው። በቃ ሳልከፍል ምናምን ማለት ነው ሳልደክም በቀላሉ ቤቴ ውስጥ ሆኜ የማየት እድልን አገኝ ነበር እና

ጥያቄ ምንድነው የሚለው ስለ በልጅነትህ የሞነሪያ ቤትህ ንገረኝ ነው የሚለው? እ የልጅነቴ በልጅነቴ የሞነሪያ ቤቴ እንዴት ነበር እም እንትን ነበር ሰፈሩ እ ዳ ገብርኤል ነው የሚባለው የገብርኤል ቤተክርስቲያን እዛ ላይ አለ ከዛ ሰፈሩ በአጠቃላይ የገብርኤል ቤተክርስቲያን አካባቢ ነው። የሚባለው እ ከዛም እ እ በ የበልጅነቴ ሞኖሪያ ቤት እንዴት ነበር መሰላችሁ? ያው ሰፊ ግቢ ነው በጣም ሰፊ ግቢ ነው። ከዛ ትላልቅ ዛፎች አሉት። ባህር ዛፍ ነው እንደው የሚባለው እም እዛ ላይ ግቢ ውስጥ ያለው ዛፍ ባህር ዛፍ ነው የሚባለው እና ትልቅ ዛፍ ነው ድሮ የተተከለ ምናምን ተተክሎ ያደገ ነው። ትልቅ ዛፍ ሆኖ ከዛ ቤቱ ሰፊ ግቢ ሆኖ እንትን ክፍሎቹም አንድ አምስት ክፍሎች አሉት። እና እኛ የቤት ክራይ ነበርን የራሳችን ቤት አይደለም እሱን ማለት ነው። ከዛ ከዛ እዛ ነው የተወለድኩት ማለት ነው። ከዛም ያ ቤት ማለት ነው። ሌላ አከራይ አከራዮች አሉን የኛ የኛ አከራዮች ሁለት ክፍል ክፍል ላይ የኛ አከራዮች ይኖሩበታል እኛም እኛ ደግሞ ሁለት ክፍል ላይ ደግሞ እኛ እንኖርበታለን። አንድ ክፍል አላውቅም ሌላ ሰው ነበረበት መሰለኝ ማለት አላስታውስም ብዙ ጊዜ ብዙም አላስታውሰውም። ከዛም እኛ ሁለት ክፍል ነበር የምንኖረው ማለት ነው። ከዛ ሰፊ ነው ያ ክፍሎቹ ሁለት ክፍል ቢሆኑም ራሱ ከሳሎን አሁን ሳሎን ምናምን ተብሎ ከሚሰራው በቃ ያን ያህል ነው የሚደርሰው ሁለት ሳሎን በሉት። በጣም ሰፊ ነው። ከዛም ግቢው ደግሞ በጣም ሰፊ ነው። እንትን ሰራሚክ አልነበረውም ያ ቤታችን ቦሎፎን ቦሎፎን እና ሰራሚክ አልነበረውም ያው ኮርኒስ ምናምን አልነበረውም ማለት ነው። በቆርቆሮ ነበር ቆርቆሮ ሆኖ ኮርኒስ የሌለው ሴራሚክ ደግሞ የለውም በቃ ዝም ብሎ ሲሚንቶ ነበር። መሬቱ ጣሪያው ኮርኒስ የለውም መሬቱ ደግሞ ሰራሚክ የለውም በቃ ዝም ብሎ በሲሚንቶ የተሰራ ነበር። ከዛ እኔ ግን በጣም ነበር የምወደው እዛ እዛ ማለት ነው ቤታችን ያ የድሮ ቤታችን በጣም ነበር ደስ የሚለኝ። ከዛ ወጥቼ ምናምን እዛ እስከ አምስት አመቴ ምናምን አካባቢ እዛ ነበርን ማለት ነው። ከዛም እኔ ግን ምንድነው የምወደው ከሁሉም በላይ። ግቢ ውስጥ ግቢው ነው የምወደው። ግቢው ምንድነው? ቅድም እንዳልኩት ትላልቅ ዛፎች ነበሩት ድሎ ድሮ የተተከሉ ምናምን መሰሉኝ ምክንያቱም በጣም ትላልቅ ናቸው። ደግሞ ባህር ዛፍ ነው የሚባለው እንደውም ከአውስትራሊያ ምናምን እንደ መጥቶ ነው ኢትዮጵያ ውስጥ የተተከለው መሰለኝ ያ ዛፍ ባህርዛፍ ነው የሚባለው። ከዛ እኔ ከዛም የሚወድቁ ፍሬ ነበሩት ፍሬው አይበላም ዝም ብሎ ነው ከዛ በዛ እጫወትበት ነበር ማለት ነው። ብቻዬ ማለቴ ብቻዬን ቤት ቤት ለቤት አሁን የቤት ጨዋታ አለ አይደል? ልጆች የሚጫወቱት የሆነ ሰርግ ሰርግ የሚባል ምናምን። አለ እዛ እሱን ነገር እጫወትበታለሁ። ከዛፉ ከባህር ዛፉ የሚወድቀው ፍሬ ማለት ነው። እና የድሮ ቤታችን በቃ እንዴት እንደምወደው አሁን አሁን እዛ አይደለም። ምንኖረው ግን ድሮ እዛ ማለቴ አሁን የራሳችን ቤት ነው ያለን ማለት ነው ከዛ ቤት ወጥተን ሌላ ቤት ላይ ነው የምንኖረው ግን እዛ እስከ አምስት አመቴ ነው የቆየነው። እንደውም በዛ በኩል ሳልፍ አንዳንዴ እሄዳለሁ ወደዛ ቤት በዛ በኩል ሳልፍ ሳየው ገብቼ ምናምን እነዛ አከራዮቻችን ምናምን ሰላም እላቸዋለሁ ማለት ነው። እና በቃ እንዲህ በጣም ነው በቃ የድሮ ትውስታዬ በቃ እዛ እየተጫወትኩበት ደግሞ ስወድቅ አንዳንዴ እኔ በጣም ነበር የምጫወተው በጣም ነበር የምሯሯጠው። የሆነ የሆነ በጣም ማለቴ ዝምም ቁጭ ብሎ ዝም አይል አይነት ልጅ ነበርኩና። በተደጋጋሚ ነበር የምወድቀው ከዛ እናቴ ትቆጣኝ ነበር። እና በቃ አንዴ በጣም የወደቅኩበት እና እግሬ ምናምን ደምቼ ነበር እና ግንባሬ አካባቢ ደም በደም ሆኜ ነበር አንዴ ወድቄ ማለት ነው። ከዛ እስካሁን የወደቅኩባት ቦታ ራሱ አልረሳትም ማለት ነው። እንደውም እስካሁን ራሱ ያ የድሮ ቤታችን የነበረው ምንም አልተበለም አልታደሰም። የሆነ አሁን ሴራሚክ ምናምን ተደርጎ አሁን ቤት የሚሰራው ሴራሚክ አለው። ኮርኒሱ ያለው ምናምን በቃ አሪፍ የሆነ ቤት አደል የሚሰራ። ያ የድሮ ቤታችን ግን እስካሁን ራሱ አላሳደሱትም። እነዛ አከራዮቻችን ማለት ነው። ለኔ በቃ ባያሳድሱት እስከ እስከ ወዲያኛው በቃ ምኞቴ ነው ምክንያቱም የልጅነቴ ትውስታ ያለበት ቦታ ስለሆነ ማለት ነው። እነሱ ቢያሳድስ ሊያሳድሱት ነው የሚስፈልጉ ግን እኔ እንደዛ ቢቆይ ደስ ይለኛል ማለት ነው። እና የልጅነቴ መኖሪያ እንደዛ ነው የሚመስለው ማለት ነው። በቃ ዛፎች አሉት። ብዙም የድሮ አይ

ጥያቄ ምንድነው የሚለው ስለ ፀጉር ተንከባከብ ትወደዋለህ ነው የሚለው? ጥያቄ ትንሽ ግራ ያገባል ያጋባል። ምን መሆን ነበረበት ፀጉርህን መንከባከብ ትወዳለህ ወይ ነው የሚባለው እንጂ? ተንከባከብ አይባልም አማርኛ ማለት ነው። እና እኔ ፀጉሬን መንከባከብ አው እወዳለሁ የምር እወዳለሁ ማለቴ በደንብ ብንከባከበው በደንብ ፀጉሬ ታጥቤ ቅባት አድርጌ ብሰራ ምናምን ደስ ይለኛል የመር። ግን በቃ አይመቸኝም ማለት ይሆናል ይቻላል። አብዛኛው ጊዜ ወይ ትምህርት ቤት ነኝ። ወይም የሚጠና ነገር አለኝ። ወይ ደግሞ የሆነ አሳይመንት እየሰራሁ ነው ወይ ደግሞ የቤት ስራ የሰራ ነው። ወይ ደግሞ ሌላ ሌላ የሚሰራ የቤት ስራ ሊሆን ይችላል። ሌላ ደግሞ የቤት ስራ ስል ትምህርት ቤት የሚሰጥ የቤት ስራ አለ። ሌላ ደግሞ ቤት ውስጥ የምንሰራው አለ አይደል አሁን ቤት ማጽዳት እቃ ማጠብ ምግብ መስራት ልብሶችን ማጠብ ማጠፍ በቃ ቤት ማጸዳዳት ምናምን ያሉትን ነገሮች ደግሞ ሌላ የቤት ስራ አለ። እና እኔ በጣም ፀጉሬን መንከባከብ ምናምን በጣም ነው ደስ የሚለኝ ግን። እነዚህን ስራዎች ብዙ ጊዜ ስለሚደራረቡብኝ ሌላ ስራ ደግሞ ለምሳሌ አሁን አንዳንዴ የመስመር ስራ ስለምሰራ በቃ ሁሉ ነገር ይደራረብብኛል። ስለዚህ ፀጉሬን ለመንከባከብ ጊዜ አላገኝም ማለትም ይቻላል። በቃ የመር አሁን አሁን ፀጉሬ ብጥስጥስ እያለ ነው ከስሩ እየተነቃቀለብኝ ነው በቃ ትንሽ እየቀረብኝ ነው ፀጉሬ ማለት ነው። ረጅም ነበር አሁን ግን እየተቆራረጠ አጭር ሆነ መጠኑም ትንሽ ሆነ ምናምን ማለት ነው። ለመንከባከብ አስባለሁ ግን ስለማይመቸኝ ምንም ማድረግ አልችልም። ምክንያቱም አሁን ላይ የሆነ አላማዬን ማሳካት ስለምፈልግ አላማዬን ለማሳካት ደግሞ አሁን ላይ የሆነ መስራት አለብኝ። በአሁኑ ሰዓት ላይ ማለት ነው ስለዚህ ፀጉሬን ተንከባከብኩ ምናምን እስከምል ድረስ ያ ነገር መስራት ስማልችል አሁን የጠቀስኩትን ነገር ማለት ነው ስለዚህ። እነዛ የጠቀስኳቸውን ነገሮች ለመስራት ስል ለፀጉሬ ምናምን ብዙ የምንከባከብ የምንከባከበው አይነት ሰው አይደለሁም። ማለቴ በቃ በተቻለኝ አቅም ለማንከባከብ እኮ እሞክራለሁ። አሁን አንዳንዴ ለምሳሌ ታጥቤ ቅባት አድርጌ የሆነ ፀጉሬን እሰራዋለሁ እንደ ቁጥጥር ምናምን ማለት ነው። አንዳንዴ ደግሞ የሆነ ፀጉሬ ፀጉር ቤት ሄጄ ሰራና እንዴ? ከዛ አንድ ወር የማስቆይበት ሰዓትም አለ ለምንድነው እንደዛ የማደርገው ስለማይመቸኝ ነው። ለምሳሌ አሁን ከፈተና በፊት ከፈተና በፊት ስል በቃ ከአንድ ወር በፊት ማለት ነው። አሁን በሃያ ዘጠኝ ታህሳስ ሃያ ዘጠኝ ከዛ ታህሳስ ሰላሳ አንድ አዎ ታህሳስ ሁለት ምናምን አካባቢ ፀጉሬ ፀጉር ቤት ሄጄ ተሰርቼው ነበር አሁን ላይ ማለት ነው። እስካሁን ፀጉሬ አልታጠብኩትም። ምክንያቱም ስለማይመቸኝ ነው ፈተና ነበረኝ። እያጠናሁ ነበር ከዛ በኋላ ደግሞ የሆነ የመስመር ስራ መስራት ጀመርኩ ነገር በቃ ምንም አልመች ስላለኝ ፀጉሬ እስካሁን አልታጠብኩትም። ግን ከባክህ አሁን የትን አቃቅለህ ነው ደግሞ አንድ ወር ሲያደርግ ፀጉሬ እንትን ፎሮ ፎር ይፈጥር ስለሚፈጥር ቶሎ ቶሎ እንዲነቃቀል ፀጉሩን ፀጉሩን ያደርገዋል ማለት ነው ስለዚህ በደንብ ልንከባከቡበት ሰዓት አልቻልኩም። ድሮ ግን ምን ነበር ማድረግበት? እንቁላልና እንትን አቫካዶ ቀላቅዬ ከመታጠቤ በፊት ሁሌ ያደርግበት ነበር። እና ፀጉሬ በጣም ብዙ ነበር ድሮ ማለት ነው። አሁን ግን በቃ እሱን ይቅርና ዝም ብዬ በሻምፖን ኮንዲሽነር ምናምን ተጠቅሜ ራሱ ለመታጠብ ጊዜ እያጣው ነው አሁን ሰዓት ላይ ማለት ነው። እና በደንብ እየተንከበከብኩት አይደለም። መንከባከብ ፀጉሬን ግን በጣም ነው የምወደው እንደውም ሌላ ስራ ከሌላ ስራ ይልቅ አሁን ከሌላ ስራ መስራት ይልቅ ፀጉሬን መንከባከብ የመንከባከብ ስራ በጣም ነው የምወደው ጥራሹኑ የኔን ትቼ ራሱ የሌላ ሰው ፀጉር መነካካት ምናምን ራሱ በጣም ነው ደስ የሚለኝ ማለት ነው። እና እኔ ግን አሁን ላይ ለምሳሌ ይሄ ፕሮጀክት ከጨረስኩ በኋላ ትምህርት ትምህርቱም ይጀመራል አሁን ላይ እረፍት ነን ሁለት ሳምንት ምናምን እረፍት ነን። ይሄን ሁለት ሳምንት ማለት ነው ግን። ትምህርት ስንጀምር ምናምን ሳልወድ በግዴ ፀጉሬን እንከባከበዋለሁ ብዬ አስባለሁ ምክንያቱም አሁን ወደ ትምህርት ቤት ስሄድ የሆነ ፀጉሬ ተበላሽቶ ምናምን መሄድ ስለማልችል ፀጉሬ የዛኔ አስተካክለዋለሁ ብዬ አስባለሁ። ግን በደንብ መንከባከብ ስንል በቃ ከመሰረቱም በደንብ ለፀጉራችን በደንብ አድርገን እንዳይነቃቀል ምናምን መጠበቅም ነው የሚጨምረው አሁን። እንዳይነቃቀል እንዳይ እንዳያልቅ ምናምን ምንም እያደረኩ አይደለም ግን ለቀጣይ በደንብ እንከባከበዋለሁ ብዬ አስባለሁ ማለት ነው። ግን ፀጉሬን መንከባከብ አሁን ላይ ባልንከባከበው ራሱ መንከባከብ እወደዋለሁ

ጥያቄው ምንድነው የሚለው ስንት ብርድ ልብስ ትጠቀማለህ ነው የሚለው? እኔ የምጠቀመው ብርድ ልብስ አብዛኛው ጊዜ ማለት ነው። ሁለት ብርድ ልብስ ነው የምጠቀመው። አንዱም አነስ ያለ ሆኖ በጣም ለስላሳ ነው። ሌላኛው ደግሞ ትልቅ ሆኖ ብዙም ለስላሳ አይደለም። እና ለምዶብኝ ሁሌ ሁለት ነው ሁለት ልብስ በድ ልብስ ነው የምጠቀመው ማለት ነው። እንደውም አሁን ራሱ ይሄ የድምጽ ቅጅ የምቀዳ ተኝቼ ትንሽ ጋደም ብዬ ሁለቱን ብድር ልብሶቼ ለብሼ ነው። አሁን ይሄ የድምጽ ቅጅ እየቀዳሁት ያለሁት ማለት ነው። እና ምንድነው የማደርገው ያ ትንሽዬ ሆኖ ለስላሳ የሆነው ከውስጥ አደርገዋለሁ ያ ትልቁ ደግሞ ከውጪ ነው የማደርገው ማለት። ነው ደግሞ ያ ትንሽዬ ሆኖ እንትን ለስላሳ ሆኖ በጣም ነው የምወደው ምክንያቱም በቃ ይመቻል ስለብሰው በጣም ነው የሚመቸኝ ማለት ነው። ያ ትልቁ በጣም ብርድ ሲሆን በጣም ነው አሪፍ በጣም ነው የሚያሞቀው ግን እንደዛም ሆኖ እንደዛ ትንሹ በጣም ለስላሳ ስላልሆነ ከውስጥ ያ ትንሹን ነው የማደርገው ማለት ነው። ከዛ መቼ ነው ችግር የሚሆንብኝ እኔ ለማጠብ ስፈልግ አሁን ለማጠብ ስፈልግ ሁለቱም በጣም ይከብደኛል አንዳንዴ በጣም ያስቸግረኛል ለማጠብ ማለት ነው። ምክንያቱም ሁለት ልብ ብርድ ልብስ ማጠብ ማለት ከባድ ነው። እና ደግሞ ትልቅ ነው አንደኛው በጣም ትልቅ ነው ያ ትንሽ ትንሽ እንኳን ብዙም አያስቸግረኝም ለማጠብ ማለት ነው። ያ ትልቁ ግን በጣም ትልቅ ስለሆነ ለማጠብ ያስቸግረኛል ጥቅሙ እኔ አሁን ላይ በራሴ ነው ብርድ ልብሴ ልብሶች የሌሎች ልብሶችም ማጥበው በራሴ ነው። ማሽን ምናምን አልጠቀምም ላውንደሪ ምናምን የለም ምክንያቱም ዩኒቨርሲቲ ውስጥ አይፈቀድም። ላውንደሪ ማስገባት ስለዚህ በእጃችን ነው ሁሌ ሁላችንም ዩኒቨርሲቲ የምንማረው እጃችንን ነው የምናጥበው ማለት እና ይሄ ብርድ ልብሴን ለማጠብ በጣም ነው የሚያስቸግረኝ። ከማጠብ ጀምሮ እስከ እስከ መጨፍጠጥ ጨፍጥጤ ጨፍጥጤ እዛ ስልክ ላይ እስከማስጣት ድረስ በጣም ነው የማያስቸግረኝ። መጨፍጠጥ ብቻ አይደለም እንደውም የሚያስቸግረኝ እኔ ማለት ነው አንዳንዴ ማስጣትም ያስቸግረኛል ትልቅ ስለሆነ ለማስጣት ራሱ ያስቸግረኛል ማለት ነው። እና ይሄ ይሄ ችግር አለበት። ያ ሁለት ብርድ ልብስ መጠቀሜ እራሱ ሞር በጣም ችግር እንዲኖረው ያደርገዋል ምክንያቱም አንድ ከሆነ እኮ አንድ ነው የማጥበው አንድ ብትጠቀም ኖሮ ማጥበው አሁን ግን ሁለት ስለመጠቀም ሁለቱንም የግድ ማጠብ አለብኝ ማለት ነው። የሚገርመው ነገር ደግሞ ስለሚበርደኝ አይደለም ሁለት ብርድ ልብስ የምትጠቀመው በቃ ለምዶብኝ ነው። ከድሮ ጀምሮ ሁለት ብርድ ልብስ ለም እናቴ ስለምታለብሰኝ እኔ ደግሞ ለመደብኝ እና ለዛ ነው ሁለት ብርድ ልብስ ለብሼ ማድረው እንጂ ፈርቼም አይደለም በርዶኝም አይደለም ምክንያቱም የኢትዮጵያ የአየር ሁኔታ ብዙ ጊዜ የማይቀያየር ነው። ማለቴ አሁን ሞቃታማም አይደለም ብድም አይደለም መካከለኛ የሚባል የአየር አካባቢ ነው ያላት ኢትዮጵያ ማለት ነው። ስለዚህ ኢትዮጵያ ስል ግን እዛ አፋርን ምናምን ቦታ አንዳንድ ቦታዎች አያጠቃልልም። አሁን አዲስ አበባ መቀሌ ምናምን የማውቃቸው ቦታዎች ነው እያልኩት ያለሁት እነዛ ላይ የሆነ የሆነ ኮንሲስተንት የሆነ ተከታታይ የሆነ የአየር አካባቢ የአካባቢ አየር ስላለ አንድ ብርድ ልብስም ለብሼ ባደር ምንም አይበርደኝም። አይበርደኝም ነበር ግን እንደዛም ሆኖ ለመደብኝ ብቻ ነው ሁለቱ ብርድ ልብስ የምለብሰው ማለት ነው። ግን አሁን ለምሳሌ ሁለት ብርድ ልብስ ስለብስ አንዳንዴ ያልበኛል በጣም ሲሞቀኝ ማለት ነው። እና አይ ሁለት ብርድ ልብስ እኮ መልበስ የለብኝም እንደውም አንዱን ላስቀምጠው ምናምን ብል አንዴ እንደውም አስቀምጬው አውቃለሁ ላስቀምጠው ብዬ ላስቀም አስቀመጥኩትና እንዴት እንቅልፍ ይውሰደኝ? በቃ ደግሞ ከዛ ምንድነው የተረዳሁት አይ ኮንዲሽነር ስቲሙለስ ይዞኝ የሆነ ዴክ ከብርድ ልብሱ ጋር ምናምን ብዬ ነው ለራሴ እንትን ያልኩት ማለት ነው። ከኢቫን ፓቭሎቭ ጋር አገኘነው አገናኘሁት ያ ብድር ልብስ ማለት ነው በቃ ሁሌ ሁለት ብርድ ልብስ ከሆነ ነው እንቅልፌ እሺ የሚለኝ እንጂ አንድ ከሆነ እንቅልፍ ራሱ እሺ አይለኝም ማለት ነው። እና ለዛ ነው ብርድ ልብስ ከኮንዲሽን ስቲሙለስ ያገኘሁት ማለት ነው። እና እኔ አሁን ግን ከአሁን በኋላ እንደውም ሙቀት ነው የሚሆነው እስከ ግንቦት አካባቢ ስለዚህ አንዱን አጥቤ ለማስቀመጥ እያሰብኩ ነው አንዱ ብቻ ለመጠቀም አት ነው። እና የዛኔ በደንብ እለምደዋለሁ በአንድ ብርድ ልብስ መተኛት እለምደዋለሁ ብዬ አስባለሁ አሁን ላይ ግን ሁለት ብርድ ልብስ ነው የምጠቀመው ማለት ነው